በመስመር ላይ ገዢ ነህ ነው? የሚለው እንግዲህ አዎ በመስመር ላይ የተለያዩ ግዢዎችን እገዛለሁናም ልክ እንደ ሽቶ ከሌላ ቦታ እያስመጣሁኝ የተለያዩ ደስ ደስ የሚሉ ሽቶዎችን ሰው በብዛት የሚፈልጋቸውን ልብሶችን ጫማዎችን እነዚህን የተለያዩ ነገሮች ለሰው በብዛት የሚፈልጋቸውን ኮስሞቲክሶች ለሚቀባቡ ነገሮችን በማስመጣት። በመስመር ላይ እገዛለሁና በመስመር ላይ ገዢ ነህ ለሚለው አዎ እገዛለሁ

በመስመር ላይ ትማራለህ? ነው አዎ በመስመር ላይ እማራለሁኝ የተለያዩ ትምህርቶችን። ያው በኦንላይን ላይ በሚካሄዱ ትምህርቶች ላይ እነዛን ሁሉ ነገሮች በመስመር ላይ እማራለሁኝ። እና ለምሳሌ አሁን በሬድዮ ዙሪያ ስንሄድ ሬድዮም ላይ ያው በመስመር በተለያዩ ትምህርቶችን ሲሰጡ ሬድዮም እየተከታተልኩ ትምህርት እወስዳለሁኝ። ዩቲዩብ ላይ የተለያዩ ነገሮችን በመስመር ላይ እማራለሁ። እና በመስመር ላይ ትማራለህ? ለሚለው አዎ እማራለሁ

ሙዚየም መሄድ ትወዳለህ? ነው አዎ ሙዚየም መሄድ በጣም ደስ ይለኛልና የተለያዩ ቅርሳቅ ቅርሶችን የድሮ የተለያዩ በሰዎች ብቻ ይሄ ነገር እኮ አለ ድሮ የተደረገ እንደዚህ የተሰራ ምናምን ሲባል ልክ በአይኔ ሄጄ ማየት በጣም ደስ ይለኛል። እና የማላውቃቸውን የተለያዩ በተለያዩ እንትኖች የተሰሩ እነዛን ነገሮች መጎብኘት ደስ ይለኛልና ሙዚየም የት ትወዳለህ ለሚሆነው አዎ እወዳለሁ።

ምን አይነት ጥቅማ ጥቅሞች አሉህ? ነው አዎ አንዳንድ ጥቅማ ጥቅሞች የተለያዩ ሸቀጣ ሸቀጦች በሸቀጣ ሸቀጦች ዙሪያ የተለያዩ ጥቅማ ጥቅሞችን አገኛለሁኝና እነዛን በመሸጥ በጅምላ በማስረከብ። ልክ የተለያዩ ሸቀጣ ሸቀጦችን ትናንሽ ትርፋ ትርፍ በማግኘት ለሰው በመቸርቸር በችርቻሮም በጅምላም መልኩ በማስረከብ የጥቅማ ጥቅም አገኛለሁ። እና ምን አይነት ጥቅማ ጥቅም አሉህ? ለሚለው እነዚህ አሉኝ

ምን አይነት ስልክ ትጠቀማለህ? ለሚለው እንግዲህ እኔ የምጠቀመው ሰምሰንግ ነው ሰምሰንግ ነው። ቀደም ብሎ አይቲሮችን የተለያዩ ቴክኖዎችን ምናምን የምጠቀም ነበረ። እና እንደው ለስልክ ብቻ አሁን ግን። በሰምሰንግ የተለያዩ ቲክቶኮችን። ሁሉን ነገር ዩቲዩብን እንደ ልብ የሚያስጠቅም ስማርት ፎን። ሳምሰንግ እጠቀማለሁ

በምንጣፍ ላይ ትቀመጣለህ ለሚለው አዎ በምንጣፍ ላይ በተለይ በተለይ በጣም ከባድ ሙቀት በሚሆነ ጊዜ ምንጣፍ ላይ ስቀመጥ የሆነ ቅዝቃዜ ስለማገኝ ቅዝቃዜ ሳገኝ ደስ ይለኛል እና በጣም ከባድ ሙቀት ባለበት ጊዜ ምንጣፍ ላይ እቀመጣለሁኝ ምክንያቱም ቅዝቃዜ እንዳገኝ እያልኩኝ በጣም ደስ ስለየሚለኝ አዎ እቀመጣለሁኝ።

የድርጅቱን ባህል ትወደዋለህ? ነው? አዎ የድርጅቱን ባህር እወደዋለሁኝ። እናም አሁን ለምሳሌ ልክ በምንሰራበት አካባቢ ላይ። በአንድ እየተደራጀን በአንድ እየሆንን በምንሰራበት ሰዓት በዓላት ሲመጡ። ልክ ሁላችንም ከኪሳችን ገንዘብን በማዋጣት ምን በማለት አንድ ጋር በመሰባሰብ። ቡና ሻይ የተለያዩ ነገሮችን በማድረግ። እንደዛ እያደረግን ባህሉን እናከብራለን። እና የድርጅቱን ባህል ትወደዋለሁ ለሚለው አዎ እወደዋለሁ

ቅጽል ስም አለህ ለሚለው እንግዲህ እኔ ቅጽል ስም የለኝም። ልክ በዚሁ አሁን በምጠራበት ስም ብቻ ነው በሁሉም ላይ። ዶክመንታል ላይ ቢባል። ልክ ትምህርት ቤት እንደ አጠቃላይ ጓደኛ ዘመድ አዝማድ። ሁሉ ነገሮች ቤተሰብ። ልክ በዚሁ በአንድና በአንድ ስሜ ብቻ ነው የሚጠሩኝ እና። ቅጽል ስም አለህ ለሚለው ቅጽል ስም የለኝም

ጫጫታ ታገኝበት ትችላለህ ለሚለው አዎ ጫጫታ አንዳንድ ቦታ ላይ አንዳንድ ቦታ ላይ አሁን በብዛት በብዛት ሰርግ ቦታዎች ላይ ጫጫታ በጣም የበዛበት አለ። እዛ ቦታ ጫጫታ አለ። እንዲሁም ደግሞ ለቅሶ ለቅሶ ቦታ ለቅሶ ቦታ ላይ ደግሞ ሰው በሞተ ጊዜ እዛ ላይ በጣም ጫጫታ አገኝበታለሁኝና። እና ህፃናት ህፃናት በበዛበት ቦታ ላይ። ጫጫታ አለና ጫጫታ ታገኝበት ትችላለህ ለሚለው እነዚህ እነዚህ ቦታዎች ላይ ጫጫታ አገኛለሁኝ

የምታውቀውን አንድ ምሳሌ ንገረኝ? ለሚለው እንግዲህ እኔ ከማውቀው ውስጥ አሁን ልክ በሩጫነት በሩጫ በኢትዮጵያ ታዋቂ እንዲሁም ከኢትዮጵያ ደግሞ አልፈው ውጭ ድረስ ስማቸው የተነሳ በሯጭነት እነ ጥሩ ነሽ ድባባ እነ መሰረት ድባባ እንዲሁም ደግሞ እነ ቀነኒሳ በቀለ እነዚህ እነዚህ ከ እስከ አለም ድረስ በቃ ከሀገር አልፈው እስከ አለም ድረስ በጣም ታዋቂ የሆኑ እነዚህን አውቃቸዋለሁ እና የምታውቀው አንድ ምሳሌ ነገር የለም የሚለው እነዚህን እንደ ምሳሌነት እጠቅሳለሁ።

ለምን ያህል ጊዜ በዚህ ስራ ሰርተሃል ለሚለው እንግዲህ በዚህ ስራ ላይ ብዙ ጊዜ ሰርቼ አላውቅም አሁን ለመጀመሪያ ጊዜ ነው። እና ሌላ ሌላ ስራዎችን እየተለያዩ የሚያሳትፉ ሌሎችን ስራዎችን ሰርቼ አውቃለሁ። ግን ለምን ያህል ጊዜ በዚህ ስራ ሰርተሃል? ለሚለው ለመጀመሪያ ጊዜ ነው

ማሰላሰል ታደርጋለህ? ነው አዎ ማሰላሰል አደርጋለሁ ማለትም በተለይ አንዳንድ ነገሮችን ቶሎ ዘልሌ ሰውን ይሄ ነው አልልም እና ቀስ ብዬ አሰላስሌ ይሄንን ብናገር ያስከፋል ወይ ይሄንን ብናገር ያስደስታል ወይ እንዴት ነው ምናምን ብዬ ነው የምናገረው እና ማሰላሰል ታደርጋለህ ለሚለው አዎ አደርጋለሁ።

በእግር ምን ያህል ርቀት መሄድ ትችላለህ? ለሚለው እንግዲህ እኔ በእግር አስፋልት ቦታ የሆነ ደልዳላ ቦታ ምናምን ከሆነ አስር ደቂቃ እሄዳለሁኝ። እናም ልክ እንደ ወክም ምንም ምንም እያደረኩኝ እንደውም ደግሞ በታክሲ ለመሄድ ላለመሄድ ወክ ለማድረግ እያልኩኝ። በእግሬ እሄዳለሁና በእግር ምን ያህል ርቀት መሄድ ትችላለህ? ለሚለው አስር ደቂቃ እሄዳለሁኝ

ስሜትህን በፊትህ ላይ ታሳያለህ ነው? አዎ ስሜቴን በፊቴ ላይ አሳያለሁ። ማለትም የሆነ ነገር ደስታ ሳገኝ በጣም ፈገግታ ሆኜ። በቃ ሁሌም እኔ ፊቴ እንደ አጠቃላይ ደስተኛ መስሎ ሳቅ ሳቅ እያልኩ ነው። ስሜቴንም የምገልጸው እና በፊቴ ላይ ያስታውቅብኛል ደስተኛነቴ። እንዲሁም ደግሞ የከፋኝ ነገር ካለ ወይንም የሆነ ነገር ካለ ደግሞ ልክ እንደ ከፋው ሰው ሆኜ ፊቴ በፊቴ ይገልጻል ስሜቴን እገልጻለሁ። እና ስሜትህን በፊትህ ላይ ታሳያለህ? ለሚለው አዎ አሳያለሁ

የምትወደው ጣፋጭ ምግብ ምንድነው? ነው እኔ እንግዲህ የምወደው ጣፋጭ ምግብ ማር እወዳለሁኝ ለውዝ ለውዝ እወዳለሁኝ። እንዲሁም ደግሞ እነዚህን የተለያዩ ዳቦዎችን ኬክ ነገር ወይንም ደግሞ ተቆራሽ ኬኮችን ክሬም ያላቸውን የሌላቸውን ዳቦዎች። እነዚህን ጣፋጭ ምግቦች እወዳለሁ

ስነ ጥበብ ትወዳለህ ነው? አዎ ስነ ጥበብ በጣም ነው የምወደው። ማለትም አሁን በተለይ እታች ክላስ ላይ አምስት እና ስድስተኛ ክፍል ላይ ስነ ጥበብ በምንማር ሰዓት በጣም ደስ ይለኛል። ማለትም ኮላጅና ዲዛይን የሚባሉ ስነ ጥበብ ላይ አሉና በነዛ የተለያዩ ነገሮች በመለጣጠፍ ድመት ዶሮ በሬ ወይንም ቤትን በመለጣጠፊያ ነገሮች በወረቀት በሳር እያደረኩኝ የተለያዩ ነገሮችን ስለምሰራ ስነ ጥበብን በጣም ነው የምወደው

ሹራብ መስፋት ትችላለህ? ነው። ሹራብ መስፋት አልችልም። ማለትም እንደ ልምዱን አልወሰድኩም። ግን የተለያዩ ጓደኞቼ ከሴትም ከወንድም ሹራቦችን በሚያማምር መልኩ ለበዓላት ወይንም ለህፃናትም ለአዋቂም በዓላትም ባስመለከተ መልኩ የተለያዩ እንትኖችን በመረጣጠፍ ሁሉ ነገሮች እያደረጉ እነሱ ሲሰፉ ግን አያለሁኝ። ሹራን መስፋት ትችላለህ? ለሚለው እኔ ግን አልችልም

የምትወደው መክሰስ ምንድነው? ነው እኔ እንግዲህ የምወደው መክሰስ። ቂጣ ፍርፍር እወዳለሁኝ ያው መቸም ብሆን ሁልጊዜም። የተለያዩ ነገሮችን እንትን ስለምን ስለማቀያይር። ቂጣ ፍርፍር እወዳለሁ። ዳቦ በማር እወዳለሁ። ዳቦ በለውዝ እወዳለሁ። እና የምትወደው መቅሰስ ምንድነው ለሚለው እነዚህን እወዳለሁ

መንዳት ትችላለህ ነው እንግዲህ መንዳት ሲባል የተለያዩ ተሽከርካሪዎች በሳይክልም በሞተር ሳይክልም በተለያዩ በከባድም በትንሽም መኪናዎች ሊሆኑ ይችላሉ። እና መንዳት ትችላለህ ለሚለው። ሳይክሎችን ሁሉን ነገሮችን እንዲሁ ህፃናትን ህፃናትን በሳይክል በመንዳት ምናምን እነዛን እንጂ እኔ ግን ተሽከርካሪዎችን ሳይክሎችን ሞተር ሳይክሎችን መንዳት አልችልምና። መንዳት ትችላለህ የሚለው አልችልም

ከስራ ሰዓት በኋላ ትሰራለህ ነው እንግዲህ። ከስራ ሰዓት በኋላ መስሪያ ቤት ያሉኝን ስራዎች ሁሉንም ነገሮች ካጠናቀቅኩኝ በኋላ። ቤት ላይ በመምጣት ቤት ውስጥ በመምጣት ከስራ ሰዓት በኋላ የተለያዩ መስራት ያለብኝን ነገሮች ልብስ ማጠብ ሊሆን ይችላል ቤት ውስጥ ምግብ ማዘጋጀት ሊሆን ይችላል እና እነዚህ እነዚህን ነገሮች ቤቴ ውስጥ ያሉትን ስራዎች አከናውናለሁና። ከስራ ሰዓት በኋላ ትሰራለህ ነው የሚለው አዎ እሰራለሁ

ስለ በልጅነትህ የመኖሪያ ቤትህ ንገረኝ? ነው እንግዲህ በልጅነቴ የሆነች በጣም ደስ የምትል ሳር ቤት ነበረችና ከሳር ከእንጨት በጭቃ ተለጥፋ ምናምን። ምሶሶ የሚባል ሁሉ ነገር አለ። እና እነዛ እነዛ ከእነዚህ ነገሮች የተሰሩ ቤት ውስጥ ነው የምኖረውና። አሁን ደግሞ ቀስ ቀስ እያልኩኝ ተለያዩ ቤቶች ላይ እየኖርኩ ነው። እና በልጅነቴ ግን ሳር ቤት የምትባል ነበረች የምኖረው

ገንፎ ትበላለህ ነው አዎ ገንፎ እበላለሁኝ። ጥዋት ጥዋት ላይ ጥዋት ጥዋት የሆነ አየሩም ቀዝቀዝ ስለሚል ጥዋት ጥዋት ላይ ገንፎን እባላለሁኝ። እንዲሁም ደግሞ እንትኖች ክረምት ክረምት በሆነ ሰዓት ላይ ሙቀትም ሰውነትን ስለሚያሞቅ። ልክ ክረምትም ላይ ቅዝቃዜ በጣም በሚሰማበት ላይ እጠቀማለሁና ገንፎ ትበላለህ ለሚለው አዎ እበላለሁ

ጥፍርህን ትቆርጣለህ ነው? አዎ ጥፍሬን እቆርጣለሁኝ። ማለትም ጥፍር ማሳደግ። ጥሩም ስላልሆነ ውስጡ የተለያዩ ቀሻሻዎችን ስለሚይዙ ምግብ በማዘጋጅ ሰዓት እንደ ልቤ እንዳዘጋጅ። እና ጥፍርህን ትቆርጣለህ? ለሚለው አዎ ሁልጊዜም የቀኘንም የግሬንም። በማፈራረቅ እኔ ጥፍሬን ማያሳድግ አልወድምና። ጥፍርህን ተቆርጣለህ? የሚለው አዎ እቆርጣለሁ

ከስራ ባልደረቦችህ ጋር ጥሩ ግንኙነት አለህ ነው? አዎ ከስራ ባልደረቦቼ ጋር ጥሩ የሆነ ግንኙነት አለኝ። ማለትም ልክ እኔን በጠየቁኝ ጥያቄ መልኩ በፍቅር በሁሉ ነገር መልስላችኋለሁ። እነሱም ደግሞ እንደዚሁ እኔ በምጠይቃቸው መደረግ ባለበት ቦታ ላይ ክፉ ፊትም ሳያሳዩ በጥሩ ሁኔታ ይመልሱልኛል። በቃ ከስራ ባልደረቦች ጋር ጥሩ ግንኙነት አለህ? ለሚለው በጥቅሉ አዎ ሙሉ በሙሉ ጥሩ የሆነ ግንኙነት አለኝ

ዶሮ አለህ ነው አዎ ዶሮ አለኝ። ማለትም ለስጋ የሚሆኑትን ለስጋ በማደለብ የማይወልዱ ዶሮዎች አሉ የሀበሻም ዶሮ። የፈረንጅም ዶሮ አሉና እነዛ አሁን የማይወልዱትን ለስጋ እንደወፍሩ ሰውነትን እንዲጨምሩ በማድረግ። እንዲሁም ደግሞ እንቁላል ጣይ የሆኑትን ከፈረንጆቹም ለብቻ ከሀበሾቹም ለብቻ እያረበሁኝ እጠቀማለሁኝና ዶሮ አለህ ለሚለው አዎ አለኝ

ቤትህን ምን ያህል ጊዜ ታጸዳለህ ለሚለው እንግዲህ ሶስት ጊዜ ነው እኔ እማጸዳው። ማለትም ጥዋት ተነስቼ መጀመሪያ ቤቴን አጸዳለሁኝ። ከዛ ወደ ሌላ ስራ ነው የሚሄደው። ቀን ላይ ደግሞ ቀን ሁሉን ነገሮችን ሁሉ አመቻችቼ እቃዎችን በማመቻቸት ቤትን በማጽዳት። ምንጣፍን በመወልወል ሶፋን በማበጃጀት ቀን ላይም አጸዳለሁኝ። ባለኝ ሰዓት ምሽት ላይ ደግሞ ማታ ላይ ደግሞ እንደዚሁ ቤቴን በደንብ አድርጌ አጸዳለሁና። ቤትህም ምን ያህል ጊዜ ታጸዳለህ? ለሚለው በቀን ሶስት ጊዜ አጸዳለሁ

ምን አይነት ሙዚቃ ትወዳለህ ነው እንግዲህ እኔ የምወደው ሙዚቃ ባህላዊ ያለ ዘመኔው ሙዚቃ አለ ባህላዊው ሙዚቃ አለ እኔ ግን ከንደዛ ውጪ በጣም የሚያስደስተኝ ሙዚቃ ባህላዊ ሙዚቃ በቃ ባህላዊ ሙዚቃዎች በጣም ደስ ይሉኛል። እና ምን አይነት ሙዚቃ ትወዳለህ? ለሚለው ባህላዊ ሙዚቃ እወዳለሁ።

የጫማ ቁጥር ስንት ነው? ነው እንግዲህ የጫማ ሳይዝ አለው እና ከሄል ጫማዎቼም ከተለያዩ ቆዳ ሄሌ የሌላቸው ጫማዎች አሉ። የተለያዩ ጫማዎች አሉ ሽፍን ጫማዎች አሉ እና የሁሉም ሳይዞች ስለሚለያዩ ቁጥራቸውም እንደዛው እሚጨምር አለ እሚቀንስ አለ እና ከፍ ዝቅ የሚልበት ቁጥር አለ። ግን አሁን በምጠቀመው መልኩ የጫማ ቁጥር ስንት ነው ለሚለው ሰላሳ ሰባት ቁጥር እጠቀማለሁ

ጭንቀት ሲሰማህ ምን ታደርጋለህ? ነው እንግዲህ ጭንቀት ሲሰማኝ ወይንም ቤተሰብ ጋር በመደወል ይሄን ጭንቀት ተጨንቄያለሁኝና ምን ላድርግ በማለት ለጓደኛ ጭንቀቴን በማማከር ወይንም ደግሞ ራሴኑ በራሴኑ ለማረጋጋት የተለያዩ ሰው የሌለበት ቦታ ረግረጋማ ቦታ ላይ በመሄድ ጭንቀቴን ራሴው ለማረጋገት እና ወደ ጥሩ ሁኔታ ለመመለስ ብቻዬን ሄጄ ራሴን አረጋጋለሁና ጭንቀት ሲሰማም ምን ታደርጋለህ የሚለው እነዚህን ነገሮች አደርጋለሁ።

የአካባቢው ገበያ እንዴት ነው? ለሚለው እንግዲህ የአካባቢ ገበያው በዋጋ መጨመርም እንደዚሁ የሸቀጣ ሸቀጦችን በመጨመር አትክልቶችም ይወጣሉ ይወርዳሉ ወይንም ደግሞ ይሄ መካከለኛ ይሆናል መካከለኛ የሆነ ግብይት በጣምም ሙድ ይሆናል እና የአካባቢው ገበያ እንዴት ነው ለሚለው ያው በመካከለኛው ሁኔታ ነው ያለው ማለትም ይጨምራል ይቀንሳል በጣም ይወደዳል እና የአካባቢው ገበያ እንዴት ነው የሚሆነው በዚህ መልኩ ነው።

ምን አይነት መሳሪያዎች ትጠቀማለህ ነው? እንግዲህ እኔ የምጠቀመው አሁን ለምሳሌ በቤት ውስጥ ስንሄድ የተለያዩ ነገሮችን የሽንኩርት ማሽን መሳሪያ እጠቀማለሁኝ። ወይንም ደግሞ እጅ በእጅ በመጠቀም ቢላ ወይንም ካራ የምንለው እሱን እጠቀማለሁኝ። ቡና መፍጫ ማሽኖች የተለያዩ እነዚህ እነዚህን የመሳሰሉ ነገሮች ይጠቀማሉ። እና ምን አይነት መሳሪያዎች ትጠቀማለህ? ለሚለው በዚህ መልኩ እንደውም የተለያዩ በጣም ብዙ መሳሪያዎች አሉና እነዚህን እጠቅሳለሁ

በድን ቋንቋ ታምናለህ ለሚለው እንግዲህ በድን ቋንቋ ሲባል ዝም ብሎ እንደዘፈቀደነት ሊሆን ይችላል። ወይንም ደግሞ የአካባቢ አለ አካባቢ ልክ ከመጽሐፍ ጋር የማይገናኝ የተለያዩ አነጋገሮችን ቋንቋዎችን ይናገራሉ። እና ማለትም ወጣ ብለው እነዛን እንደው የመንደር መንደር ላይ እንደው ትልልቅ ሰዎች የድሮ ሰዎች አንዳንድ የሚናገሯቸው ቋንቋዎች አሉ። እና ምንም ከመጽሐፍ ጋር ተያያዥነት የሌለው። እና እነዛን ይዞ ለመጓዝ ይከብዳልና በድን ቋንቋ ታምናለህ ለሚለው አላምንም

የደንበኛ እርካታን ታሳውቃለህ? ለሚለው እንግዳ አዎ የደንበኛ እርካታን በጣም ነው የማሳውቀው ማለትም ደንበኞች እኔ ጋር መጥተው ይሄንን ይሄንን ነገር አድርጊልን ነገሮችን ሁሉ በቃ ልክ እኔን በሚመለከት መልኩ ይሄን ነገር ታሳኪልናለሽ ወይ ምናምን ምናምን ሲሆን ደንበኞችን እርካታ እንዳገኙ አደርጋለሁኝ እና ሁሉን ነገሮችን ሁሉ በሳቅ በፍቅር ሆነ መልኩ አስተናግዳለሁኝ እና እንዲሁም ደግሞ ደንበኛ የተለያዩ ነገሮችን ከሩቅ ቦታ ምናምን ምናምን ይዘውልኝ ይመጣሉ ደንበኛ እና እነዛን ጥሩ ነገሮችን ይዘውልኝ ሲመጡ በጣም እርካታን አሳውቃለሁ እና የደንበኛ እርካታን ታሳውቃለህ ነው የሚለው አዎ

ጥራት ያለው ስራ ማቅረብ ትችላለህ ነው? አዎ ጥራት ያለው ስራ መስራት እኔ በጣም ደስ ይለኛል ማለትም። እንደውም በጣም ብዙ ሰዓት አብዝቼ ከምሰራ ይልቅ ትንሽ ሰዓትን እየተጠቀምኩኝ ጥራት ያለው ስራ በቃ ሰውን የሚያስደስት። በቃ እሷ እኮ ይህንን የመሰለ ጥራት ያለው ስራ ነው ሰርታ የምታቀርበው። ስባል በጣም ደስ የሚለኝ ጥራት ያለው ስራ ማቅረብ ትችላለህ ለሚለው አዎ እችላለሁ

ሰንደል ትለብሳለህ ነው? አዎ ሰንደል እለብሳለሁ። ማለትም ብዙ ለሴት የሚሆኑ ሰንደሎች አሉ ለወንድ የሚሆኑ ሰንደሎች አሉ። እና ለሴትም አንዳንድ ለሴት የተባሉ የተሰሩ ሰንደሎች አሉ። እነዛን ከአጫጭር ከሱፍ ጉርድ ጋር። የሴት ሱፍ ሱሪ በሚሰራ በምለብስበት ሰዓት እና ልክ ማች በሚያደርግልኝ ወይንም ደግሞ አንድ አይነት በሚሆንልኝ ከልብሴ ጋር በማድረግ እለብሳለሁና ሰንደል ትለብሳለህ ለሚለው አዎ እለብሳለሁ

ማሸለፍ ትችላለህ ነው። እንግዲህ ማሸለፍ በተለያዩ በምርቃን ሰዓት የተለያዩ ሰዎች እንዲደሰቱ አሸልማለሁ። እንዲሁም ደግሞ የተለያዩ ልደት ህፃናትም ልደታቸው በሚከበር ሰዓት የተለያዩ ነገሮችን ትንሲሏቸው ስለሚወዱ ማሸለፍ ትችላለህ የሚለው አዎ እችላለሁ

ወተት ትጠጣለህ ነው? እንግዲህ አዎ ወተት እጠጣለሁ። ማለትም የተለያዩ ወተት ተዋጾዎች አሉ። እና እርጎ አለ። ወይንም ደግሞ የፈላ ወተት አዲስ ከላሟ የታለበ በወተት አለና። ወተት በብዙ አይነት ተዋጽኦዎች አሉ። ቅቤ አለ እና ወተት ትጠጣለህ ለሚለው አወ ወተት ትጠጣለህ

ነገሮችን በስርዓት ታስቀምጣለህ ነው። እንግዲህ የተለያዩ ነገሮች አሉ። እና እነዛን ነገሮች እንዳይጠፉ እንደውም የራሳቸው የሆነ ማስቀመጫ ተደራጅቶ በተፈለጉ ሰአቶች እንዲገኙ እንዳይደበሳሰቁ እንደይዛቡ አድርጌ በስርዓት አስቀምጣለሁ እና ነገሮችን በስርዓት ታስቀምጣለህ? ለሚለው አዎ አስቀምጣለሁ

ዋይፋይ ትጠቀማለህ ነው? እንግዲህ ዋይፋይ አልፎ አልፎ አንዳንድ መስሪያ ቤቶች ላይ የተለያዩ እንደዚሁ ወይፋይ ያለበት ቦታ በመሄድ ነው እንጂ የምጠቀመው። በብዛት ግን በዳታ ነው በዳታ ብር በመሙላት ዳታ በመክፈት ነው የምትጠቀመው። እና ወይፋይ ትጠቀማለህ? ለሚለው አዎ አልፎ አልፎ እጠቀማለሁኝ።

የምትወደው ፍራፍሬ ምንድነው? ነው እኔ እንግዲህ የምወደው ፍራፍሬ ፓፓያ እወዳለሁኝ አቮካዶ እወዳለሁ ሙዝ እወዳለሁ ግሽጣ እወዳለሁ ብርቱካን እወዳለሁኝ መንደረኒ እወዳለሁ። እና የምትወደው ፍራፍሬ ምንድነው? ለሚለው እነዚህን ፍራፍሬዎች እወዳለሁ

በበጋ ወቅት ምን ታደርጋለህ ነው? እንግዲህ በበገ ወቅት እኔ የማደርጋቸው ክረምት ሳይጠጋ በበጋ ወቅት የተለያዩ መድረቅ ያለባቸውን ነገሮች አደርቃለሁ። ሽሮ በርብሬ በበጋ ሲያዘጋጁት በጣም ደስ ይላል። በርበሬውም አይለዝም። ሁሉ ነገሮችም በደንብ ልመው እንድፈጩ ይረዳልና በበቀ ወቅት ሽሮ በርብሮችን የተለያዩ ነገሮችን አደርጋለሁና። በበጋ ወቅት ምን ታደርጋለህ ለሚለው እነዚህን አደርጋለሁ

የስልክ ባትሪ ምን ያህል ይቆያል ለሚለው እንግዲህ እንደ አጠቃቀሜ ነው። ማለትም ቲክቶክም ዩቲዩብም የተለያዩ ነገሮችን ቶሎ ቶሎ ሙሉ ቀን የምጠቀምበት ከሆነ ወደዚህ የማለቅ ባህሪ አለውና። ግን ለስልክ ብቻ ለስልክ ብቻ የምትጠቀመው ከሆነ የስልክ ባትሪ ምን ያህል ይቆያል? የሚለው ለስልክ መነጋገሪያ ብቻ ከሆነ ሶስት ቀን ይቆይልኛል

የምትወደው ሬስቶራንት የት? ነው ለሚለው እንግዲህ እኔ የምወዳቸው ሬስቶራንቶች አንዳንድ ጊዜ በስራ ሁኔታም ሊሆን ይችላል እየሄድኩኝ የምዝናናባቸው በጣም ብዙዎች አሉ። እና በያሉበት ቦታ አሁን ባለሁበት ሬስቶራንት የምወደው ቦይዝ የሚባል አለ። እና ሁልጊዜ እዛ ነው የሚሄደው።

ዋና ሀላፊነቶች ምንድን ናቸው ለሚለው እንግዲህ በቤት ውስጥ ሀላፊነት አለብኝ። ማለትም ቤትን በደንብ አድርጌ ማስተዳደር። እንዲሁም ደግሞ ወጭ ገቢን ወጭ ገቢን። ይሄ ምን ያክል ያስፈልገዋል? የወሩ በወር በማገኛቸው እነዚህ ነገሮች ለስንት ቀን ይበቃሉ? እንዴት ነው ምናምን? የሚሉትን። ሀላፊነት አለብኝ። እና ዋና ሀላፊነቶች ምንድን ናቸው? ለሚሉት ቤትን በደንብ አድርጌ ማስተዳደር ነው። ሀላፊነቴ

አወንታዊ አስተያየት ተቀብሎ ታውቃለህ ለሚለው እንግዲህ አዎ አውቃለሁኝ። ማለትም የተለያዩ አዎንታዊ አስተያየቶችን ተቀብሎ በሰውም ሆነ በኔም ላይ ሆነ። በጓደኛም ላይ ሆነ በተለያዩ ነገሮች ላይ አወንታዊ አስተያየትን ተቀብሎ አውቃለሁ

እድለኛ ነገር አለህ? ለሚለው እንግዲህ በትልቅ ነገር በትልቅ እጣ ቆርጬ አላየሁም። ግን በትንሽ ነገሮች እንደገጠመኝ አነስ አነስ ያሉ ሎተሪዎችን በመቁረጥ እነዛን በእነዛ ዙሪያ ግን እድለኛ ነኝና እድለኛ ነገር አለህ ለሚለው አዎ አለኝ።

ከደንበኞች ጋር ትገናኛለህ ለሚለው እንግዲህ አዎ አግናኛለሁኝ። ማለትም ደንበኞችን በተለያዩ በልብስም ሊሆን ይችላል በጫማ ደንበኞች ጋር እና ጥሩ ጥሩ ነገሮችን ይዘውልኝ እንዲመጡ። ሽቶ ሊሆን ይችላል እነዚህን ነገሮች በስልክም ሆነ ፊት ለፊትም በመገናኘት በጥሩ ሁኔታ እገናኛለሁና። ከደንበኞች ጋር ትገናኛለህ ለሚለው አዎ

የስራ እድገት እየፈለክ ነው ለሚለው እንግዲህ አዎ የስራ እድገት በተለያዩ በተመረኩበትም አሁን በያዝኩበት ሊሆን ይችላል። እንዲሁም ደግሞ በተለያዩ ነገሮች ሊሆን ይችላል። እና የስራ እድገት እየፈለክ ነው ለሚለው አዎ እየፈለኩ ነው

ወደ ሱቅ ከመሄድ በፊት ዝርዝር ትጽፋለህ ነው አዎ እጽፋለሁኝ። ማለትም ብዛትም ያላቸው ሊሆኑ ይችላሉ። ትንሽም ሊሆን ይችላል ግን እኔ አይምሮዬን ከማጨናነቅ እዛ ሄጄ ከሚጠፋኝ ጠፍቶ ሁለቴ ሶስት ጊዜ ከምመላለስ ብዬ ወደ ሱቅ ከመሄዴ በፊት ዝርዝር ጽፌ ነው የምሄደው። እና ወደ ሱቅ ከመሄድ በፊት ዝርዝር ትጽፋለህ ለሚለው አዎ እጽፋለሁ

ፎቶ ማንሳት ትወዳለህ? ነው አዎ ፎቶ ማንሳት እወዳለሁኝ። መናፈሻ ቦታዎችም ሄጄ ጓደኞቼንም አነሳለሁ ራሴንም ማንሳት እወዳለሁ። እንዲሁም ደግሞ ልደት ምናምን የህፃን ልጆች ሲኖር እነሱም ማንሳት እወዳለሁ። ምርቃን ስኖር የተለያየ ተማሪዎች ስመረቁ እነሱንም ፎቶ ማንሳት እወዳለሁና ፎቶ ማንሳት ትወዳለህ የሚለው። አዎ?

መጠበቅ ታግድ ነው ለሚለው እንግዲህ አዎ መጠበቅም ማገድም አውቃለሁኝ። ማለትም ልጅ በነበርኩበት ሰዓት ሰብል እንዳይበላ በከብቶች እንዳይበላ እጠብቃለሁ። እንዲሁም ደግሞ በግ ፍየልን ላሞችን አግዳለሁና መጠበቅ ታግድ ነው ለሚለው አዎ

የስራ ቦታህ እንዴት ነው? ለሚለው እንግዲህ የስራ ቦታ በጥሩ ሁኔታ ነው። በተለያዩ ጥበቃዎች ዙሪያውን ያለነው እንዲሁም ደግሞ ደንበኞች በጥሩ ሁኔታ እንዲስተናገዱ ጫጫታ እንዳይበዛ ስርዓት ባለው መልኩ ሰልፍ በማስያዝ ቅደም ተከተል በማብጀት። በጥሩ ሁኔታ በማድረግ ነውና የስራ ቦታ እንዴት ነው? የሚለው ጥሩ ነው

ዳቦ ማብሰል ትችላለህ ነው? አዎ ዳቦ ማብሰል እችላለሁኝ። በተለያዩ የትሪ ዳቦ አለ የብረድስ ዳቦ አለ። እንዲውም ደግሞ የኤሌክትሪክ ዳቦ አለ በእሳት የሚደፋ ዳቦ አለ። እና ዳቦ ማብሰል ትችላለህ ለሚለው አዎ እችላለሁ

ቀዝቃዛ የአየር ሁኔታ ትወዳለህ? ለሚለው እንግዲህ እ እኔ በጣም ደስ የሚለኝ ወይን አደጋ የሆነ ነው ከሙቀቱም ከቀዝቃዛውም እ መ እኩሌታ የሆነ ነው እኔ በጣም ደስ የሚለኝ ማለትም ቀዝቃዛ የአየር ሁኔታ በሚሆንበት ሰዓት እንደ አላርጂክ ነገር እያሳከከኝ ቁርጥማን የሚባል ነገር እሱን ስለሚያመኝ ቀዝቃዛ የአየር ሁኔታ ትወዳለህ የሚለው እኔ ብዙም አልወድም

ቤትህን እንዴት ታስውዋለህ ለሚለው? ቤቴን እንግዲህ በተለያዩ ነገሮች ነው የማስውበው። ማለትም እየተለያዩ መጋረጃዎችን የሚያማምሩ መጋረጃዎችን በመቀያየር የሶፋ ልብሶቼን በመቀያየር ኪሮሽ በማሰራት ለተለያዩ ልብሶች በሚያምር ሁኔታ በማድረግ እና ቤትህን እንዴት ታስውባለህ ለሚለው? እነዚህን በማድረግ አስውባለሁ

በመስመር ላይ ቪዲዮ ትመለከታለህ ለሚለው እንግዲህ አዎ በመስመር ቪዲዮ እመለከታለሁኝ። ለምሳሌ ዩቲዩብ ላይ ቲክቶክ ላይ እንዲሁም ደግሞ ፌስቡክ ላይ እነዚህን በመሰሉ ቦታውች ላይ በመስመር ላይ ቪዲዮ ትመለከታለህ ለሚለው አዎ እመለከታለሁ

ማህበራዊ ሚዲያ ትጠቀማለህ ነው? አዎ ማህበራዊ ሚዲያዎችን እጠቀማለሁኝ። የተለያዬ ማህበራዊ ሚዲያዎች አሉ። እነዛን ከጓደኛ ጋርም በመሆን ከተለያዩ ከቤተሰብ ጋር በአንድ በመሆን። ምን በመሆን እነዚህን ማህበራዊ ሚዲያዎች እጠቀማለሁና ማህበራዊ ሚዲያ ትጠቀማለህ? ለሚለው አዎ እጠቀማለሁ

የስራው ቦታ ደህንነት እንዴት ነው? ለሚለው በጣም ጥሩ ነው። ማለትም ጥበቃዎቼ ሁሉን ነገር ጥበቃ በማድረግ እንዲሁም ደግሞ ጽዳት ሰራተኞቼ አንድም ሽታ ያለው ነገር እንዳይኖር ወረቀታ ወረቀቶች እንዳይኖሩ እነዚህን ነገሮች ሁሉ በንጹህ በማድረግ እንትን እናላለን እናስኬዳለን። እና የስራ ቦታ ደህንነት እንዴት ነው ለሚለው ጥሩ ነው።

ኮከቦችን መመልከት ትወዳለህ? ነው አዎ እኔ ኮከቦችን መመልከት በጣም ደስ ይለኛል። በልጅነቴም ሆነ አሁንም ሆነ ኮኮቦች ደምቀው ቀና ብዬ ምሽት ላይ በጣም ሳያቸው በጣም ያስደስቱኛል። እና ስራዬ ብዬ እየወጣሁኝ ከቤት ውስጥ ወደ ውጪ በመውጣት ኮከቦችን አያለሁና ኮከቦችን መመልከት ትወዳለህ የሚለው አዎ እወዳለሁ

ስራህን ትወደዋለህ የሚለው? አዎ ስራዬን በጥሩ ሁኔታ አድርጌ በፍቅር አድርጌ ደንበኞችን በሳቅ በጨዋታ በሚደሰቱ መልኩ እያደረኩኝ አስተናግዳለሁና። እና ስራህን ትወደዋለህ የሚለው? አዎ በጣም ደስተኛ ሆኜ ነው የምሰራው። እና ስራህን ትወደዋለህ ለሚለው? አዎ እወደዋለሁ

አዲስ አመትን እንዴት ታከብራለህ ነው? አዲስ አመትን እንግዲህ በደስታ። ልክ የጨረስነውን አመት ትተን ደግሞ ወደ አዲሱ ዓመተ ምህረት የምንዘዋወርበት ሲሆን በጣም ደስ በሚሉ ሁኔታ። ልክ በምግብም ዙሪያ የተለያዩ በጎችን ፍየልን ሁሉን ነገር ዶሮ ቤተሰብም በመያዝ ወይም ጎረቤትም በመያዝ ልክ አዲስ በአዲስ ሆኖ በደስታ አዲሱን አመት እንቀበላለን። እና አዲስ አመትም በደስታ አከብራለሁ

በዱቄ መፍጨት ታውቃለህ ነው? አዎ በዱቄ መፍጨት አውቃለሁኝ። ቅመሞችን ቡና እንዲሁም ደግሞ የተለያዩ አንዳንድ ነገሮች አሉ የሚከኩ። እና በዱቄ መፍጨት ታውቃለህ ለሚለው? አዎ በዱቄ መፍጨት አውቃለሁ

አመራር ሚና አለህ ነው የሚለው እንግዲህ? አዎ አመራር ሚና አለኝ ማለትም በቤት ውስጥ አመራር እኔ ነኝ የምመራው። ማለትም በዚህ መሆን አለበት ይሄ በዚህ መደረግ አለበት። በዚህ አድርጉ እንደዚህ አድርጉ እያልኩኝ። ቤት ላይ አመራር እኔ ነኝ የምመራውና አመራር ሚና አለህ ለሚሉ አዎ አለኝ

የቅጥር ሂደት እንዴት ነው? እንግዲህ የቅጥር ሂደት አሪፍ ነው። ያው በጥሩ ሁኔታ ነው ማለትም ያው ልክ በ የደሞዝ ሁኔታ ከፍ ዝቅ ያላለ በዲፕሮም የሆነ በዲፕሮም በዲግሪ የሆነ በዲግሪ በማስተር የሆነ በማስተር በፒኤችዲ የሆነ እንግዲህ ሁሉም የቅጥር ሁኔታም ስለሚለያይ ያው በአሰራሮች ላይ በሁኔታው ላይ እንግዲህ የቅጥር ሂደት እንዴት ነው ለሚለው ጥሩ ነው።

የሽያጭ ግቦች አሉህ? ነው እንግዲህ አዎ አንዳንዴ ሽያጭ ግቦች አሉኝ እ ማለትም የተለያዩ አንዳንድ ነገሮችን እ ጥሩ ጥሩ ነገሮችን እንደ ቢጃማ እንደ ሽቶ ምናምን በማስመጣት እነዛን እየሸጥኩኝ እ ገቢ አገኛለሁ እና የሽያጭ ግቦች አሉህ ለሚለው አዎ አለኝ።

ወደ የትኛው ቦታ ተጉዘህ ታውቃለህ ነው? እንግዲህ እኔ ተጉዤ የማውቀው ከአዲስ አበባ ደብረ ብርሃን። እንዲሁም ደግሞ ከኮምቦልቻ ባህርዳር ከባህርዳር ደሴ። እንዲሁም በፕሌንም በባስም በተለያዩ ተሽከርካሪዎች ማለት። እና ወደ የትኛው ቦታ ተጉዘህ ታውቃለህ? ለሚለው ከአዲስ አበባ ባህር ዳር ከባህር ዳር አዲስ አበባ ተጉዤ አውቃለሁኝ።

ቅርጫት አለህ ነው? አዎ ቅርጫት አለኝ። ማለትም ደረቅ ቆሻሻ ማጠራቀሚያ ቅርጫት አለኝ የቆሻሻ ልብሶችን ማጠራቀሚያ ቅርጫት አለኝ። ማለትም አጠራቅሜ አጠራቅሜ እንዳጥበው ደረቁን ቆሻሻ ለማቃጠል። እንደሁም ደግሞ የገበያ ቅርጫት መያዣ የተለያዩ ገበያዎችን የምገበይበት ቅርጫት አለኝ። እና ቅርጫት አለህ ነው የሚለው አዎ አለ

ስለ ፀጉርህ ተንከባከብ ትወዳለህ ነው? አዎ መንከባከብ በጣም ነው። እኔ የምወደው። ማለትም ቶሎ ቶሎ ሳይቆሽሽ ሳይቆሽሽ ፀጉሬን በመታጠብ። እንዲሁም ደግሞ የተለያዩ ሻምፖዎችን የሚስማሙትን የሚስማሙትን ኮንዲሽነር የሚስማሙትን ትሪትመንቶች በመጠቀም እና የሚስማሙትን ቅባቶችን በመጠቀም ፀጉሬን እንከባከባለሁኝ። እና ስለ ፀጉር ተንከባከብ ትወዳለህ? የሚለው አዎ

የስራ ምኞቶችህ ምንድን ናቸው? ነው እንግዲህ የሚለው እኔ እንግዲህ የስራ ምኞቴ። በጤና ዙሪያ በጤና ዙሪያ ለማግኘት ነበር። ስራ የፈለኩት በዛ ዙሪያ ላይ ተመርቄ ተመርቄያለሁኝ። እና እናም ደግሞ ከዚህም በኋላ የስራ ምኞቶቼ በዚሁ ደግሞ በዲፕሎማዬ ላይ ዲግሪ እስከ ፒኤችዲ እስከመጨረሻ ድረስ የማገኝበትን እመኛለሁኝ። እና የስራ ምኞቶች ምንድን ናቸው ለማለት በዚሁ ባለኝ ላይ ከፍተኛ የትምህርት እድል እንዳገኘው የምመኘው

በየትኛው ቀን ወደ ገበያ ትሄዳለህ? ለሚለው እንግዲህ ሁልጊዜም ጉልት የሚባል ገበያ አለ። ሁልጊዜ ገበያ አለ። እናም ግን ዋና ዋና ገበያት የምን ገበያዎች አሉ ሁሉ ነገሮች ሁሉ የሚቀርብበት አርሶ አደሮች የሚመጡበት ሰኞና ሀሙስ የሚባል አለ። እና እኔ ከእነዛ ውስጥ ሀሙስ ሀሙስን እሄዳለሁ እና በየትኛውም ወደ ገበያ ትሄዳለህ የሚሆን ሀሙስ ቀን እሄዳለሁ።

የዝናብ ውሃ ትሰበስባለህ? ነው አዎ የዝናብ ውሃ እሰበስባለሁኝ እ ምክንያቱም እ ለልብስ ማጠቢያ ይጠቅመኛል እ እንዲሁም ደግሞ ለተለያዩ ነገሮች እ ጥቅም ላይ ስለሚውል በትልቅዬ እ ማጠራቀሚያ አድርጌ የዝናብ ውሃን እ እሰበስባለሁኝ ወይንም አጠራቅሜ አስቀምጣለሁኝ እና የዝናብ ውሃ ትሰበስባለህ ለሚለው አዎ

የስራ ጊዜ ገደብ ታስተካክላለህ ነው የሚለው እንግዲህ የስራ ጊዜ ገደብ። ማለትም ራሱን የቻለ የወጣለት የስራ ገደብ አለው። መውጫ ሰዓት መግቢያ ሰዓት። ከጠዋትም ከቀንም ስንት ሰዓት እንደሚገባ ከጠዋትም እንደሚወጣ ምናምን። ማታ ላይ እንዴት እንደሚወጣ ሁሉም የስራ ጊዜ ገደብ እንደ አጠቃላይ። የወጣ የጊዜ ገደብ ስላለ በስራ ጊዜ ላይ ጊዜን ገደብ አያስተካክልም

በተፈጥሮ ውስጥ መራመድ ትወዳለህ ነው? እንግዲህ በተፈጥሮ ውስጥ ድንጋዮች ልክ እንደተፈጥሮ ሆኖ ትልልቅ ድንጋዮች አሉ። እንዲሁም ደግሞ ወንዝ አለ ራሱን ችሎ በተፈጥሮነትና በዛ በወንዝ ላይ መራመድ እወዳለሁ። በድንጋይ ላይ በድንጋይ ላይ እየተረማመድኩ መራመድ እወዳለሁና በተፈጥሮ ውስጥ መራመድ ትወዳለህ ለሚለው አዎ እወዳለሁ

የመንገድህን ስም ታውቃለህ? ነው አዎ የመንገዴን ስም ሁሉንም አውቃለሁኝ። የሚሄዱበትን እንዲሁም ደግሞ በተለያዩ የመንደር የምንሄድባቸው የራሳቸው የሆነ አንዳንድ ስሞች አሉ። ውስጥ ለውስጥ ስሞች እዚህ ቦታ ነው የሚሄደው። ከዚህ ተንስቼ እዚህ እደርሳለሁ ምናምን ብዬ ሁሉን ነገሮች አውቄ ነው የሚሄደው። እና የመንገድህን ስም ታውቃለህ? ለሚለው አዎ አውቃለሁ

የፀሀይ ስትጠልቅ መመልከት ትወዳለህ ነው? አዎ ፀሀይ ስትጠልቅ እመለከታለሁኝና ልክ ልትጠልቅ አካባቢ ፀሀው እየቀዘቀዘ እየቀዘቀዘ እየቀዘቀዘ ስለሚሄድ የማታ ፀሀይ። ደስ ይለኛልና ልክ ወደዛው እየጠለቀች እየጠለቀች ስትሄድ እመለከታለሁኝና። የፀሀይ ስትጠልቅ መመልከት ትወዳለህ? ለሚለው አወድዳለሁ

በገበያ ዋጋ መደራደር ትችላለህ ነው አዎ እችላለሁኝ። ማለትም ጫማን በምገዛ ሰዓት ልብስን በምገዛ ሰዓት የተለያዩ አንሶላዎችን ብርድ ልብሶችንም በምገዛ ሰዓት እነዚህን ነገሮች በጣም የገበያ ውድነት ካለው በአግባቡ እንዲሸጡልኝ አደርጋለሁኝ። እና የተለያዩ አትክልቶችንም ፍራፍሬዎችንም ሁሉን ነገሮች በጤፍ ላይ ምናምን በምገዛ ሰዓት። አዎ በጣም ነው። ገበያ ምደራደረው እና በገበያ ዋጋ መደራደር ትችላለህ? ለሚለው አዎ እችላለሁ

በብዙ ህዝብ መካከል መሆን ታመቻችህ ለሚለው እንግዲህ በብዙ ህዝብ መካከል ያው ስብሰባ ላይ እንደውም ደግሞ ሰርግ ቦታ ላይ ለቅሶ በታ ላይ አለ እና በነዛ በማልቀርበት ቦታ ላይ አዎ እሆናለሁኝና ግን ጸጥ ባለው ቦታ ስሆን ደስ ይለኛል ግን በብዙ ህዝብ መካከል መሆን ታመቻቸህ? ለሚለው አዎ ይመቸኛል

የቀረ ምግብ ትበላለህ? ነው እንግዲህ የቀረ ምግብ አልበላም። ማለትም ለምሳሌ ለሰዎች ተሰጥተው የተረፋቸውን ወይንም ደግሞ ራሴ በልቼ የተረፈኝን ምግብ አልበላም። እና የቀረ ምግብ ትበላለህ ለሚለው እኔ ትኩስ ትኩስ አዲስ ነገር ነው መመገብ ደስ የሚለኝ እና የቀረ ምግብ ትባላለህ ለሚለው አልበላም።

የክላውድ ማከማቻ ትጠቀማለህ? ነው አዎ እንግዲህ እኔ የክላውድ ማከማቻ እጠቀማለሁኝ እ ማለትም የተለያዩ ነገሮችን አከማችቼ የማስቀምጥበት እጠቀመዋለሁኝ ለተለያዩ ነገሮች እ ራሳቸውን ራሳቸውን ችለው እ ከማይቀላቀል ነገር ጋር እ እንዳይቀላቀሉብኝ እያደረግኩኝ እጠቀማለሁና የክላውድ ማከማቻ ትጠቀማለህ ለሚለው አዎ እጠቀማለሁ

የትንኝ መረብ ትጠቀማለህ ነው? አዎ የትንኝ መረብ እጠቀማለሁም ምክንያቱም ትንኞች በተለይ በተለይ ምሽት ላይ ምሽት ላይ በጣም ከባድ የሆነ ትንኝ ይከሰታል። እና እና ትንኝ መረብ ሁል ጊዜ ካለ ትንኝ መረብ ሳልወጥር ወይንም ሳልጋርድ አልተኛም። እና የትንኝ መረብ ትጠቀማለህ? ለሚለው አዎ እጠቀማለሁ

ቤተሰብ ምን ያህል ጊዜ ይሰበሰባል ነው? እንግዲህ ቤተሰብ የምንሰበሰበው በአመት አንድ ጊዜ ሁላችንም ከያለንበት ቦታ። የልጅም የልጅ ልጅም ሁሉም ወደ ቤተሰብ ጋር በመሰብሰብ የተለያዩ ምክሮችን ሁሉን ነገሮችን እንወያያለን። እና ቤተሰብ ምን ያህል ጊዜ ይሰበሰባል የሚለው ሁላችንም ያለንበት ቦታ ርቀት ስላለ በአመት አንድ ጊዜ እንሰበሰባለን

የምትመኘው ስራ ምንድን ነው ነው እንግዲህ እኔ የምመኘው ስራ በጤና ዙሪያ ላይ ነበረ እንዲሁም የምመኘውን ስራ አግኝቻለሁኝ ከዚህም በተጨማሪ ልክ በዚሁ በያዝኩት ላይ እድገት እንዳገኝ ከፍ ከፍ ያለ እንዳገኝ ነው የምፈልገው እና የምትመኘው ስራ ምንድነው ለሚለው ይሄው የምመኘውን ስራ አግኝቻለሁኝ።

የምትወደው ስፖርት ምንድነው? ነው እኔ የምወደው ስፖርት ገመድ ዝላይ እወዳለሁኝ። እንደውም ደግሞ እንጨትን በማጋደሚያ ምናምን በመስራት እዛ ላይ እንጨቱ ላይ የጠበቀ እንጨት ላይ በመገለባበጥ። ፍራሽ ዘርግቶ በጭንቅላት መቆም። ሴት አፕ በመስራት እና ወደኋላ ነው ወደፊት በመገላበጥ እነዚህን የመሰሉ ስፖርቶች እወዳለሁኝ

ለስራ ትጓዛለህ ነው? አዎ ለስራ እጓዛለሁኝ በእግሬም ስራ ቦታ ድረስ እጓዛለሁ። እንዲሁም ደግሞ በታክሲም በታክሲ አንዳንድ ጊዜ አልፎ አልፎ ግን ለስራ በእግሬ ወደዛው ስፖርት ነው ምናምን በማለት። በእግሬ እየተንቀሳቀስኩኝ እጓዛለሁና ለስራ ትጓዛለህ ለሚለው አዎ እጓዛለሁ

በስልክ ገንዘብ ትልካለህ ነው? አዎ በስልክ ገንዘብ እልካለሁኝ። በሞባይል ባንኪንግ ምናምን እንደዚሁ ለእህት ለወንድም እንዲሁም ደግሞ ለቤተሰብ ጓደኛ ደግሞ ይህን ያክል ብር ላኪልኝ ምናምን ሲል አጉል ቦታ ሆኖ የማይመች ቦታ ላይ ሆኖ ምናምን ሲሆን። እልካለሁኝ እና በስልክ ገንዘብ ለቤተሰብ እልካለሁና። በስልክ ገንዘብ ትልካለህ ነው የሚለው? አዎ እልካለሁ

ማቅረቢያ ማድረግ ትችላለህ? ነው አዎ ማቅረቢያ ማድረግ እችላለሁኝ። ማለትም ምግብ ምግብ በማቀርብበት ሰዓት በተለያዩ በወጥ የወጥ ማቅረቢያ የምግብ ሳህኖች ዝርግ ሳህኖች ቁርጥ ማቅረቢያ ጠረምቢዞች የምግብ ማስቀመጫ አቀርባለሁና ማቅረቢያ ማድረግ ትችላለህ ለሚለው አዎ እችላለሁ።

ኮምፒውተር መጠቀም ትችላለህ? ነው እንግዲህ ኮምፒውተር እኔ ታች ክላስ ላይ እንደዚህ ዘጠኝ አስር እንዲሁም ደግሞ ሲኦሲ ምናምን በወሰኩበት ጊዜ። ያን ጊዜ እነካካለሁኝ እንጂ ኮምፒውተር መጠቀም ትችላለህ ለሚለው ሙሉ በሙሉ አልችልም።

ገንዘብ ትቆጥባለህ ነው? አዎ ገንዘብ እቆጥባለሁኝ ማለትም ከማገኘው የወር ግቢ ላይ ለሚያስፈልገኝ ለተለያዩ ነገሮች ይሄን ይሄን ይሄን ይሆነኛል በማለት እንዲሁም ደግሞ ገንዘብ ከወር ከወሬ ላይ ይሄን ያክል መቆጠብ አለብኝ ብዬ ራሴ ያመቻቸሁትን እቆጥባለሁ። ማለትም ደስታ አለ ሀዘን አለ ማህበራዊ ኑሮ አለ መታመም አለ የተለያዩ ነገሮች ስላለ እቆጥባለሁ እና ገንዘብ ትቆጥባለህ ለሚለው አዎ

ምን አይነት ዳቦ ትወዳለህ ነው? እኔ እንግዲህ የምወደው ዳቦ ተቆራሽ ኬክ ዳቦዎችን እወዳለሁ ክሬም ያላቸው ዳቦዎችን እወዳለሁ። እንዲሁም ደግሞ በየውሃ ዳቦ እወዳለሁኝ የትሪ ዳቦም እወዳለሁ። እነዚህን የመሳሰሉ በሳት የሚደፋ በግብር ሽክራ የሚደፋ ዳቦ አለና እነዚህን ዳቦዎች እወዳለሁ

ምን አይነት ቦርሳ ትጠቀማለህ ነው? እንግዲህ የሚለው እኔ የምጠቀማቸው ቦርሳዎች። ትንንሽ ቦርሳዎችን እጠቀማለሁ ለመያዝ የሚያመቹ። እንዲሁም ደግሞ ምግብ ምግብ ለምሳ ምሳ። ለመያዣ የሚያገለግሉ ቦርሳዎችን እጠቀማለሁና። ምን አይነት ቦርሳ ትጠቀማለህ? ለሚለው እነዚህ ትንሽ ትልቅ መካከለኛ የሆኑትን ቦርሳዎች እጠቀማለሁ

በአደባባይ መናገር ትችላለህ? ነው አዎ በአደባባይ ላይ መናገር እችላለሁኝ። ማለትም ስብሰባ በሚካሄድ ሰዓት እዛ ስብሰባ ላይ ያለኝን አስተያየት መፍትሄዎችን ወደ መፍትሄ ሲመጣ የሚነሱ ጉዳዮችን የተለያዩ ነገሮችን ስብሰባም ላይ። እናገራለሁኝ እንዲሁም ደግሞ ሰዎች በሚጣሉም ሰዓት በማሰባሰብ ምናምን እንደ አደባባይ በሆነ መልኩ እናገራለሁ። እና በአደባባይ መናገር ትችላለህ? ለሚለው አዎ እችላለሁ

ሃይማኖታዊ ግብር ታከብራለህ ነው እንግዲህ ሃይማኖታዊ ግብር ሲባል በሃይማኖት ዙሪያ። የአመት ግብር የሚባል አለ እና ያንን ግብር። በአመት በአመቱ በዚህ ሰዓት ግብር ክፈሉ ግብር አምጡ ሲባል ሃይማኖታዊ ግብር። እገብራለሁኝ እና ሃይማኖታዊ ግብር ታከብራለህ ለሚለው አከብራለሁ

የቤት እንስሳ አለህ ነው እንግዲህ የቤት እንስሳ በተለይ ቤተሰብ ላይ በመሆን በጣም የተለያዩ የቤት እንስሳዎች ነበሩ። እና በግ ላም ፍየል። ዶሮ የተለያዩ ነገሮች ነበሩን። እና አሁን ግን ባለሁበት ላይ የቤት እንስሳ አለህ ለሚለው ዶሮ እና ድመት አሉኝ። እና የቤት እንስሳ አለህ ለሚለው አዎ አሉኝ

ጾም ትጾማለህ ነው አዎ ጾም እጾማለሁኝ። አርያ አርብ እሮብ ጾም አለ የገና ጾም አለ እንዲሁም ደግሞ የፍልሰታ ጾም የሚባል አለ። በነሀሴ ውስጥ የሚጾም የሰኔ ጾም አለ። እንደውም ደግሞ ልክ አሁንም የያዝነው የፋሲካ ጾም አለ። እና እነዚህን ጾማቶች እጾማለሁ እጾም ትጾማለህ ለሚለው አዎ እጾማለሁ

ወደ ስራ እኖት ትሄዳለህ ነው እንግዲህ ወደ ስራ ጠዋት ሁለት ተኩል እሄዳለሁኝ። ሰባት ተኩል ስድስት ተኩል ወደ ቤቴ እመጣለሁኝ ሰባት ተኩል ደግሞ አሁንም ወደ ስራ ቦታ እሄዳለሁኝ እንደሁም ደግሞ ማታ ላይ አስራ አንድ ሰዓት ተኩል ላይ ወደ ቤት እሄዳለሁኝ። እና ወደ ስራ እንደሆነ ትሄዳለህ የሚለው በዚህ መልኩ እሄዳለሁ

ከልጅነትህ የምትዘከረው ነገር አለ? ነው አዎ ከልጅነቴ የምዘከራቸው ነገሮች እንግዲህ ከህፃናት ጋር በመሆን የተለያዩ ጨዋታዎችን በተለይ በተለይ የጭቃ እየጠፈጠፍኩኝ ጭቃ ዳቦ የጭቃ ዳቦ እየጠፈጠፍኩ ዳቦ ነው እያልኩኝ እጀራ ነው እያልኩኝ እንደውም ደግሞ በጭቃ የተለያዩ ነገሮችን በመጠፍጠፍ ግብጣ ጨዋታን በመጫወት እነዚህን የመሳሰሉ ነገሮች ትዝ ይለኛልና ከልጅነቴ የምትዘከረው ነገር አለ? በሚለው አሁን እነዚህን እዘከራለሁ።

በየት ታስተዳድራለህ? ነው አዎ። በጀት አስተዳድራለሁኝ ማለትም ቤት ውስጥ ላይ በጀት ታስተዳድራለህ? ነው አዎ። በጀት አስተዳድራለሁኝ ማለትም ቤት ውስጥ ላይ እንድውም ደግሞ ምን ያክል አትክልቶች ወይንም ፍራፍሬዎች የተለያዩ ነገሮች ምን ያክል እንደሚበቁ እያደረኩኝ በጀት ታስተዳድራለህ? ነው አዎ። በጀት አስተዳድራለሁኝ። ማለትም ቤት ውስጥ ላይ

ጠዋት ምን ትበላለህ ነው? እንግዲህ ጠዋት እንጀራ አፍርፍር እባላለሁኝ። እንዲሁም ደግሞ ሩዝ በዳቦ እባላለሁኝ። ሻይ በዳቦ እባላለሁ። እና እነዚህን የመሳሰሉ ነገሮች ዳቦ በማረም ዳቦ በለውዝም እና እነዚህን እጠቀማለሁ። እና ጠዋት ምን ትበላለህ ለሚለው እነዚህን እባላለሁ

ውሳኔ መስጠት ትችላለህ። ነው እንግዲህ ውሳኔ ማለትም በተለያዩ ሁኔታዎች ላይ። ለደንበኛም ሊሆን ይችላል ደንበኞች መጥተው ውሳኔ እንዲሰጣቸው። እንደውም ደግሞ ስብሰባ ላይም የሆነ ውሳኔ የመጨረሻ መፍትሄ ወይም መቋጫ ሲሰጥ። እንደውም በተለያዩ ነገሮች ላይ በቤተሰብም ላይ አንዳንድ ነገሮችን ውሳኔ ለመስጠት እ አደርጋለሁ። እና ውሳኔ መስጠት ትችላለህ ለሚለው አዎ እችላለሁ

ማደንዘዝ ትወዳለህ ነው እንግዲህ ማደንዘዝ ሲባል። የተለያዩ እጄን አሁን ለምሳሌ ጭንቅላቴ ላይ አደርግና አንገቴ ላይ እንተራሰዋለሁኝ በእጄ እንተራስና ከዚያ ያንን እጄን በጣም ይደነዝዘኛል። ወይም ደግሞ እግሬን። ተንቋርጥጬ ካለመቀመጫ ላይ እቀመጣለሁኝ። ሌላ ሰውም እንደዚሁ እጃቸውን እጫናለሁ የተለያዩ ነገሮች አደርጋለሁና። ማደንዘዝ ትወዳለህ? የሚለው አዎ አደንዘዛለሁ

የምትመኘው የእረፍት ጊዜ ምንድነው? ለሚለው እንግዲህ እኔ የምመኘው የእረፍት ጊዜ የፋሲካ በዓልን የፋሲካ በዓል ልክ በእኛ ሀገር ባህል። አካባበሩ በጣም ደስ የሚል ነውና ቤተሰብ በመሰባሰብ እህት ወንድም የልጅ ልጅ ምናምን ሁሉ ነገሮች በመሰባሰብ በጣም በደመቀ ሁኔታ ስለሚከበር። የምትመኘው የእረፍት ጊዜ ምንድነው? ለሚለው የፋሲካ በዓልን እመኛለሁ

በምን ሰዓት ትነሳለህ ነው? እኔ የምነሳው ሰዓት። ማለትም ቀድሜ ስራዎችን የተለያዩ ነገሮችን ለማከናወን አስራ አንድ ሰዓት እነሳለሁኝ እንደውም ደግሞ ስፖርት አለ ስፖርት አንዳንድ ስፖርቶችን። በመስራት ለተማሪ ምሳ በመቋጠር ትምህርት ቤት በመውሰድ ምናምን በማለት። በምን ሰዓት ትነሳለህ? ለሚለው አስራ አንድ ሰዓት ነው የምነሳው

በቀን ስንት ሰዓት ስልክ ትጠቀማለህ ነው? እንግዲህ በቀን ከቤተሰብ ጋር ወይንም ሀገር ውስጥ ካሉ ውጪ ሀገር ካሉ ሰዎች ጋር በማውራት ከጓደኛ ጋር እንዲሁም ደግሞ ከተለያዩ ድሮ ካሳለፍኳቸው ጓደኞች ጋር ነው። ምናምን ሁልጊዜው ስለማወራ አልፎ አልፎ ምናምን በቀን ስንት ሰዓት ስልክ ትጠቀማለህ? ለሚለው አምስት ሰዓት እጠቀማለሁ

በቤተሰቦ ምን አይነት በዓል በዓላት ታከብራላችሁ ነው? እንግዲህ በቤተሰቦ የምናከብረው የፋሲካ በዓልን በድምቀት ሁኔታ በማድረግ የፋሲካ በዓልን በደስታ በቃ ጾሙ በሰላም ተጠናቆ። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሳኤ በዓል በሰላም አደረሰን እያልን እናከብራለን እና የፋሲካ በዓል እናከብራለን

ባህላዊ ልብስ ትለብሳለህ ነው? አዎ ባህላዊ ልብስን እለብሳለሁኝ። ማለትም እነዚህ የተለያዩ በዓላት በተለይ በሚዉሉበት ሰዓት ላይ። ወይንም የአመት ክብረ በዓል በሚኖር ሰዓት። የተለያዩ በዓላት አዲስ አመት ሊሆን ይችላል ጥምቀት ሊሆን ይችላል። እና እነዚህ እነዚህ በሚዉሉበት ሰዓት ላይ እለብሳለሁ። ባህራዊ ልብስ ትለብሳለህ? ለሚለው አዎ እለብሳለሁ

ማንቂያ ሰዓት ትጠቀማለህ ነው? አዎ ማንቂያ ሰዓት እጠቀማለሁኝ። መንገድ ላይ መሄድ ሳስብ ከሰው ጋር ቀጠሮ ስያያዝ። እንዲሁም ደግሞ ያ ሰዓት እንዳያልፈኝ ሌሊት ሊሆን ይችላል አስራ አንድ ሰዓት። ወይንም ደግሞ አስራ ሁለት ሰዓት ሊሆን ይችላል። ሌሊት ላይ ሊሆን ይችላል እንቅልፍ እንዳያሞኝ ወይንም በተለያየ ሰዓት ሰዓት እንዳያልፍ ማንቂያ ሰዓትን እጠቀማለሁኝ

የስራ ግምገማ ትደረግልሃል ነው? አዎ ይደረግልኛል። ማለትም እንዴት ስንት ሰዓት ወጥቼ ስንት ሰዓት እንደምገባ? ጠዋት ስንት ሰዓት እንደምገባ ቀን ስንት ሰዓት እንደምወጣ? ማታ ስንት ሰዓት እንደምገባ እንደምወጣ። ማለትም የስራ ግምገማ እንዴት ነው? ደንበኛን አያያዝ? እንዴት ነው ደንበኛ የምታስተናግድ ምናምን በማለት የስራ ግምገማ ተደረግልሃል? ለማለት አዎ ይደረግልኛል

መብረቅ ፈራ ነው ለሚለው አዎ እኔ መብረቅ በጣም ነው የምፈራው። በሚስገመግምና በሚብለጨለጭ ሰዓት ክረምት ላይ ነው በብዛት ይሄ የሚደረገው። ክረምት ላይ በጣም ከባድ ብልጭልጭ እና ስግምግም በሚኖር ሰዓት መብረቅ አለ። በጣም ይጮሃል። መብረቅ ሲመጣና መብረቅ ፈራ ነው ለሚለው አዎ መብረቅ እኔ በጣም ነው የምፈራው

ስጦታ መስጠት ትወዳለህ? ነው አዎ እኔ ስጦታ መስጠት በጣም ደስ ይለኛል። በምርቃን ጓደኞቼ በሚመረቁበት ሰዓት ላይ ስጦታዎችን እሰጣለሁ። ልደት ህፃናትም ይሁን ትልቅ ሰውም ይሁን ልደቱን በሚያከብር ሰዓት። ለዚያ ለልደት ቀኑ የሚሆን ስጦታ መስጠት እወዳለሁ። እንዲሁም ደግሞ ለጓደኛዬ ለወንድ ጓደኛም ሊሆን ይችላል ለሴት ጓደኛም ሊሆን ይችላል። ስጦታ እሰጣለሁና ስጦታ መስጠት ትወዳለህ? ለሚለው አዎ እወዳለሁ

መተግበሬዎችን ታወርዳለህ ነው? እንግዲህ አዎ መተግበሪዎችን አወርዳለሁኝ። ማለትም የተለያዩ እንደ ቴሌግራም ወይንም ደግሞ ዩቲዩቦች ቲክቶኮች የኢሜል መተግበሪያ። እንዲሁም ደግሞ ፋይል ማስቀመጫ በፎቶ በተለያዩ ነገሮች ማስቀመጫዎችን። ካልኩሌተር ሊሆን ይችላል። ሁሉ ነገሮችን እነዚህን መተግበሪያዎች። አወርዳለሁና መተግበሪያ ታወርዳለህ ለሚለው አዎ አወርዳለሁ

በቤት ውስጥ ወይስ በውጭ መሆን ትመርጣለህ? ነው እ በቤት ውስጥም በውጭ መሆንን እመርጣለሁኝ ምክንያቱም በቤት ውስጥ እ ስራዎችን በማከናወን እ የተለያዩ ስራዎችን በመስራት እቃ ማጠብ ሊሆን ይችላል ምግብ ማብሰል ሊሆን ይችላል እ ቤትም በማጽዳት ሊሆን ይችላል ውጭ ላይ ደግሞ በውጭ መሆን ደግሞ መናፈሻ ቦታ በመሄድ ሊሆን ይችላል እ ስራ ቦታም በመሄድ ሊሆን ይችላል እና በቤት ውስጥም በውጭም መሆን እመርጣለሁ ማለት ነው

ቡና ወይስ ሻይ ትመርጣለህ? ነው እኔ ቡናንም ሻይንም እመርጣለሁኝ ምክንያቱም ቡናን በተለያዩ አሁን ቅዳሜና እሁድን በእረፍት ሰዓት ላይ በተለይ ቡና ቤትን በጣም ነው የሚያደምቀው ማታም ላይ ቀንም ላይ። እና እንዲሁም ደግሞ በዓላት በሚመጡበት ሰዓት ሰውን ጎረቤትን ወይንም ደግሞ ጓደኛ ምናምን ጠርቶ ኦ ቡና ሲፈላ ደስ ይላል። ሻይን ደግሞ ኦ ጧት ጧት ላይ ለቁርስ ቁርስ በተጠቀምኩ ሰዓት ሻይን በጣም ነው የምመርጠው። እና ቡና ወይስ ሻይ ትመርጣለህ? ለሚለው ቡናንም ሻይንም እመርጣለሁ

የምታስታውሰው ጥሩ መምህር አለ ነው። እንግዲህ የማስታውሰው ጥሩ መምህር መጀመሪያ ላይ ምንም በማላውቅበት ሰዓት ቀኝ እጄን ይዞ የስክርቢቶ አያያዝን ያሳየኝ። ስሜ እንዴት እንደሚጻፍ ፊደላትን። ሀ ምን አይነት እንደሆነች ለ ምን አይነት እንደሆነች የተለያዩ ስሞል ሌተሮችን ካፒታል ሌተሮችን ኤቢሲድን እንዲሁም ደግሞ ፊደላትን ያሳወቀኝ መምህር ስሜን እንዳውቅ ያደረገኝን መምህር። ሁል ጊዜ በውስጤ አስታውሰዋለሁና። የምታስታውሰው ጥሩ መምህር አለህ? ለሚለው አዎ አለኝ

ገመድ መጠቀም ታውቃለህ? ነው ገመድ አዎ እጠቀማለሁኝ። ማለትም ለመጋረጃዎቼን ለመስኮትም ለበርም መስኮት ላይ ለመስቀል ገመድ ወይንም ይሄ ሲር የሲር ገመድ በመጠቀም። ያን እሰቅላለሁ እንደውም ደግሞ ስጋ ስጋ እርጥብ ስጋን ገመድ ላይ ሰቅሌ ለቋንጣነት እንዲውልልኝ አደርጋለሁና። ገመድ መጠቀም ታውቃለህ? ለሚለው አዎ አውቃለሁ

የትኛውን ባህላዊ ምግብ ትወዳለህ ነው? እንግዲህ እኔ የምወደው እንጀራ እንጀራ በወጥ በድንች ሊሆን ይችላል በካሮት የተሰራ ሊሆን ይችላል። እንዲሁም ደግሞ ሩዝ። ሩዝ በዳቦ እና ዳቦ ደግሞ በትሪ የተደፉ በእሳት የተበሰሉ ዳቦዎች አሉ። እና እነዚህን ምግቦች እወዳለሁ። እና የትኛውም ምግብ የትኛውም ባህላዊ ምግብ ትወዳለህ? የሚለው እንጀራ በሽሮ እወዳለሁ

የቀን መቁጠሪያ ትጠቀማለህ ነው? እንግዲህ አዎ የቀን መቁጠሪያ እጠቀማለሁኝ። የእጅ ሰዓት እጠቀማለሁ። ስልክ ላይ ሰዓት እጠቀማለሁኝ እንደውም የቀን መቁጠሪያ በሰአት በስልክ በሰአት እጅ ላይ በሚታሰር በግድግዳ ሰዓት እና እነዚህን በመሳሰሉ እጠቀማለሁ። የቀን መቁጠሪያ ትጠቀማለህ ለሚለው አዎ

ስንት ኢሜል ትልካለህ ነው? እንግዲህ የተለያዩ እንትኖችን በሰራሁኝ ሰዓት። በቀን በቀን ላይሆን ይችላል ወራትም ሊወስድብኝ ይችላል ኢሜል ላይ የተለያዩ ነገሮችን ሰርቼ ወደ ሌሎች ወደ ጓደኛ እንደውልኝ። አስተያየት እንዲሰጡኝ ምን እንድሉኝ የሰራሁትን በጨረስኩ ሰዓት። ኢሜል እልካለሁና ስንት ኢሜል ትልካለህ ለሚለው? ሁለት እልካለሁ

በአካባቢው ድርድይ አለ? ነው አዎ በአካባቢው ድርድይ አለ። በሰው ጉልበትም የተሰራ ማለትም በሰው ጉልበት ተሰርቶ ለሰው ብቻ መሸጋገሪያ የሚሆን በእንጨት የተሰራ አነስ አነስ ላሉ ወንዞች መሻገሪያ እንዲሁም ደግሞ ለመኪና ደግሞ መሄጃ በደንብ በብረትና በብሎኬት ምናምን በደንብ ተደርጎ የተሰራም አለና በአካባቢው ድርጅት ያለ የሚለው አዎ አለ።

በቀን ምን ያህል ውሃ ትጠጣለህ ነው? እንግዲህ ውሃ ለኩላሊትም ጥሩ ነው። በጤና ዙሪያም ይመከራል። እና ጥሩ ነው በጤና ዙሪያም ይመከራል። እና ጠዋትም ቀንም ማታም ሁለት ሊትር ውሃ እጠጣለሁ ማለት ነው።

ምን አዲስ ነገር መማር ትፈልጋለህ ነው? እንግዲህ አዲስ ነገር እኔ መማር የምፈልገው። በስልክ ላይ የተለያዩ ነገሮች። አሉ እና ሚዲያዎች ምናምን የተለያዩ ኳስ ጨዋታዎች ሁሉ ነገሮች የሚጠቅሙ ጥቅም ያላቸው ነገሮች አሉና ልክ በምሰራበትም ስራ ላይ ተጨማሪ ተጨማሪ እኔ የሌለኝን እውቀት ሌላ እውቀት የማገኝበት። አሉና ምን አዲስ ነገር መማር ትፈልጋለህ ነው የሚለው? ለኔ ጥሩ እድገት የማገኝበትን መማር እፈልጋለሁ

ከአለቃህ ጋር ግንኙነትህ እንዴት ነው? ነው እንግዲህ እኔ ከአለቃዬ ጋር ጥሩ የሆነ ግንኙነት አለኝ ማለትም። በጥሩ ሁኔታ ስራዎችን አከናውናለሁ ሰዓት አከብራለሁ ደንበኞችን በደንብ አድርጌ በሚደሰቱበት መልኩ አድርጌ ደንበኛም በጥሩ ሁኔታ አስተናግዳለሁ። እና ከአለቃህ ጋር ግንኙነትህ እንዴት ነው? ለሚለው በጥሩ ሁኔታ ነው ግንኙነት ያለኝ

ዛሬ የመጀመሪያ ምግብህ ምን ነበር? ለሚለው እንግዲህ። ዛሬ ያው ባለንበት ላይ ጾም ነው የጾም ሰዓት ነው። ግን እስከ ዘጠኝ ሰዓትም ሊሆን ይችላል። እስከ ሰባት ሰዓትም ሊሆን ይችላል። በጾም ጾሜን ስጨርስ ያዘጋጀሁት ቴስቱሶዎያ ነው። በአጥክልት

ማር ትወዳለህ ነው? አዎ ማር እወዳለሁኝ ለሰውነትም ሀይልና ሙቀት ሰጪ ነው። ሆዳችን በሚያምን ሰዓት ማር በባዶ ስም። ስንመገብ በጣም ደስ የሚል ጥሩ ነው። እና ማር ትወዳለህ ለሚለው አው እወዳለሁኝ። እንዲሁም ለመክስስ ለቁርስ በዳቦ ማር ሁል ጊዜ እጠቀማለሁና ማር እወዳለሁ

ጠዋት ወይስ ማታ ሰው ነህ ለሚለው እንግዲህ የጠዋትም ማታም ሰው ነኝ። ማለትም ጠዋትም ማሰብም የምችል ማገናዘብም የምችል ሰርቼ የምመገብ ውሃም ምጠጣ ነኝ። ማታም እንደዚሁ ማሰብ የምችል ማገናዘብ የምችል። ምግብ የምመገብ ውሃም ምጠጣ ሁሉንም ነውና። ጠዋት ወይስ ማታ ሰው ነው የሚለው? ሁለቱንም ሰው ነኝ

ዝናብ ሲዘንብ ምን ታደርጋለህ? ነው እንግዲህ ዝናብ ሲዘንብ ወደ ውጪ ከሄድኩ ዣንጣላ ይዤ እሄዳለሁኝ። እንዲሁም ደግሞ ዝናብ ሲዘንብ ውሃ በትልቅ ሬቶ ማጠራቀሚያ ላይ በማጠራቀም ለልብስ ማጠቢያነት እጠቀማለሁ። እና ዝናብ ሲዘንብ ምን ታደርጋለህ? ለሚለው ውሃ አጠራቅሜ ለተለያዩ ነገሮች ጥቅም ላይ አውለዋለሁ

ልብስ ምን ያህል ጊዜ ታጥባለህ ነው? ልብስ እንግዲህ በስምንት በስምንተኛው ቀኔ አጥባለሁ በስምንት በስምንት ቀን። ማለትም እነዚህ ቀለል ቀለል ያሉ ልብሶችን በሳምንት በሳምንት ከባድ ከባድ ልብሶችን በወር ሁለት ጊዜ አጥባለሁኝና። ልብስ ምን ያህል ጊዜ ታጥባለህ ለሚለው? በሳምንት በሳምንት አጥባለሁ

ከቤትህ ስራ ምን ያህል ይርቃል ነው? እንግዲህ በእግር ከሆነ ያ አስራ አምስት ደቂቃ ነው በታክሲ ደግሞ ቶሎ የምደርስበት ነው። እና ከቤትህ ስራ ምን ያህል ይርቃል? የሚለው ቅርብ ነው የአሥራ አምስት ደቂቃ መንገድ ነው። በእግርም ማለት ነው

መብራት ሲቋረጥ ምን ታደርጋለህ ነው። እንግዲህ መብራት ሲቋረጥ እኔ በመብራት ስራዬ ላይ ሙያውም ስለሌለኝ ወደ መብራት ሀይል በመሄድ ወይንም በመደወር ያ መብራት እንዲስተካከል፣ የተቋረጠው ተስተካክሎ መብራት እንዲናገኝ አደርጋለሁኝ። እና መብራት ሲቋረጥ ምን ታደርጋለህ? ለሚለው መብራት ሀይል ጋር እደውላለሁ።

ማታ ምን አይነት ድምጽ ትሰማለህ ነው? ማታ ላይ እንግድህ ዝም ብሎ ሰው ሁሉ ቤት ውስጥ በገባበት ሰዓት የቴሌቪዥን ቴሌቪዥን በረጅሙ የከፈቱ ሰዎች የቴሌቪዥን ድምጽ እሰማለሁኝ። የውሻ የውሻ ድምጽ ይህን ድምጽ እሰማለሁና እነዚህን ድምጾች ማታ እሰማለሁ

ምን ያህል ጊዜ ስብሰባ ታደርጋላችሁ ነው? እንግዲህ ስብሰባ አፋጣኝና ቶሎ ጊዜያዊ አለ እንደውም ደግሞ ልክ ፕሮግራም ወይንም ጊዜ ተይዞለት ሁል ጊዜ የማይቀር በወር በወር ውስጥ ሁለት ሁለት ጊዜ የምናደርግበት አለና። እንደ አፋጣኝም ከሆነ ቶሎ ልክ ያን ቀኑን ሊሆን ይቻላል በማግስቱም ሊሆን ይችላል የምናደርግበት አለ። እና ምን ያህል ጊዜ ስብሰባ ታደርጋላችሁ ለሚለው? በወር ሁለት ጊዜ እናደርጋለን

ቡና መፍጨት ታውቃለህ ነው አዎ ቡና መፍጨት አውቃለሁኝ ማለትም እጅ ሆኖ ከላይ መውቀጫ ያለው ከታችም የብረትም የእንጨትም አለ በዛ ቡና እፈጫለሁ ወይም እወቅታለሁኝ እንዲሁም ደግሞ በማሽን በማሽን ቡና እፈጫለሁና ቡና መፍጨት ታውቃለህ ለሚለው አዎ አውቃለሁ

ፎቶዎችን የት ታስቀምጣለህ? ነው እንግዲህ ፎቶዎችን በስልክ ካሜራ የተነሳሁትን መደበቂያ ውስጥ የራሱ የሆነ ፓተርን አዘጋጅቼ ህፃናት እንዲያጠፉብኝ ሌሎች ሰዎች እንዲያጠፉብኝ አድርጌ እዛ በጥንቃቄ አስቀምጣለሁ እንደውም ደግሞ በወረቀት በወረቀት የወጡ ፎቶዎችን የራሳቸው የሆነ እንዳይዛጩ እንዳይባክኑ አድርጌ አልባ ውስጥ አስቀምጣለሁኝ።

ስለ ቤተሰብህ ንገረኝ ነው እንግዲህ የኔ ቤተሰቦች በጣም ጥሩ የሆኑ ለጎረቤቶቻቸው ቅን የሆኑ። ጎረቤት የቸገረውን ነገር ይሄ ቸገሮኛል ሲሉ የሚሰጡ በቃ ዙሪያ ሊሆን ይችላል። ወይንም ደግሞ በገንዘብ ዙሪያ ሊሆን ይችላል እና ይሄ ቸገረን ይሄን አበድሩኝ ሲሉ። በቅንነት ቅን በመሆን ጥሩ በመሆን ፍቅር ያላቸው ናቸው። እና ስለ ቤተሰብ ንገረኝ የሚለው? በጣም ፍቅር ሆነው ሰውን የሚያቀርቡ ሰውን የሚወድ ናቸው

የሙዚቃ መሳሪያ መጫወት ትችላለህ? ነው እንግዲህ የሙዚቃ መሳሪያ እንዲሁ ክራር ራሴ በመስራት እንደማሲንቆ ምናምን እያደረግን ስነ ጥበብ ላይ በፊት ሙዚቃ ምናምን በምንማር ሰዓት አደርግ ነበር። ግን ከበሮ ከበሮ አንዳንድ ጊዜ እችላለሁኝ ግን የሙዚቃ መሳሪያ መጫወት ትችላለህ ለሚለው አልችልም

በቤትህ ምን? አይነት የቤት እቃዎች አሉ ነው እንግዲህ በቤቴ ውስጥ ብረት ድስት ትንሽ ትልቅ መካከለኛ ወይንም ደግሞ የሸክላ መስሪያዎች አሉኝ። መጥበሻ ቡፌ ቁም ሳጥን ሶፋ እና አልጋ በተለያየ ዲዛይን የተሰራ እና እነዚህን የመሳሰሉ እቃዎች አሉኝ

የምትወደው መተግበሪያ ምንድነው? ነው የኔ የምወደው መተግበሪያ የቲክቶክ መተግበሪያ አለኝ የኢሜል የዩቲዩብ የቴሌግራም ሚሴንጀር አለኝ እና እነዚህን የምወዳቸው ናቸው። እና የምጠቀምባቸው የሚጠቅሙኝ ናቸውና የምትወደው መተግበሪያ ምንድነው? ለሚለው እነዚህን እወዳለሁኝ

ጥላ ወይስ ፀሀይ ትመርጣለህ? ነው እንግዲህ ጥላም ፀሀይም እመርጣለሁኝ። ማለትም በሚቀዘቅዘኝና ብርድ በሚሰማኝ ሰዓት ፀሀይ ላይ ፀሀይ እሞቃለሁኝ። እንደውም ደግሞ ፀሀይ በጣም ሲሞቀኝ። ጥላ አጠላለሁ። ወይንም ደግሞ ጥላ ያለበት ቦታ ሄድ ብዬ አረፍ እላለሁና ጥላ ወይስ ፀሀይ ትመርጣለህ የሚለው ሁለቱንም እመርጣለሁ

ጊዜህን በደንብ ታስተዳድራለህ? ነው አዎ ጊዜየን በደንብ አድርጌ ነው የማስተዳድረው። ማለትም ምንም አይነት እንዲሸረፍብኝ እንዲቋረጥብኝ ምን እንዲልብኝ አልፈልግምና። ጊዜዬን አግባብ ባለው መልኩ እጠቀማለሁኝ ማለት ነው

በዚህ ቅዳሜና እሁድ ምን ታደርጋለህ ነው? እንግዲህ በዚህ ቅዳሜና እሁድ ቅዳሜን ሙሉ ልብስ በማጠብ፣ ቤት በማጽዳት፣ እንዱሁም ደግሞ ቤት ውስጥ ያሉትን ሁሉ ነገሮች ሁሉ ነገር በማከናወን ቅዳሜን አሳልፋለሁ። እሁድን ደግሞ መዝናኛ ቦታ በመሄድ ማህበራዊ ኑሮ በእዛም እዛም በመሄድ አሳልፋለሁ ማለት ነው።

ሻማ ማብራት ትወዳለህ ነው አዎ ሻማ ማብራት እወዳለሁኝ። መብራት ሲጠፋ መብራት ኤሌክትሪክ መብራት በሚሄድ ሰዓት ሻማ አበራለሁኝ። እንዲሁም ደግሞ በዓላት በሆነ ሰዓት ላይ ወርሃዊም አሉ አስራ ዘጠኝ ገብርኤል መድኃኒዓለም ማርያም ሚካኤል እነዚህ በዋሉ ሰዓት። በዓላት በሆነ ጊዜ ላይ ሻማ አባራለሁና ሻማ ማብራት ትወዳለህ ለሚለው አው እወዳለሁ

ልብስ በእጅ ታጥባለህ ነው? አዎ ልብስ በእጅ አጥባለሁኝ። ከባድ ከባድ ልብሶችን ብቻ በልብስ ማሽን። ልብስ ማሳ ጣቢያ አሳጥባለሁኝ። ሌላውን ግን ሙሉ በሙሉ ልብሶችን። በእጅ ነው የማጥበው። እና ልብስ በእጅ ታጥባለህ ለሚለው? አዎ አጥባለሁ

የቤትህ ጣሪያ በምን የተሰራ ነው? ነው እንግዲህ የቤቴ ጣሪያ የተሰራው ከእንጨት። ከበባድ እንጨት ተሸካሚ የሚባል አለ። በጣም ወፍራም የሆነ ከዛ የተሰራ ከዛ በጅብሰም በጅብሰም ተደርጎ የተሰራ። ነውና የቤት ጣሪያ ምን የተሰራ ነው ለሚለው በጅብሰም የተሰራ ነው

በእንጨት እሳት ማብሰል ታውቃለህ ነው? አዎ በእንጨት እሳት ማብሰል አውቃለሁኝ። ማለትም እንጀራ እገግራለሁ በሸክላ ምጣድ ሆኖ በእንጨት ሰዓት እንዲሁም ደግሞ ወጥ እሰራለሁኝ። እንዲሁም የተለያዩ ዳቦ ዳቦ አበስላለሁ በሸክላ ገበራ በማድረግ ዳቦ አበስላለሁ እንጀራ እበስላለሁኝ። ወጥ እሰራለሁና በእንጨት እሳት ማብሰል ታውቃለህ ለሚለው አው አውቃለሁ

ቀትር ምን ትመገባለህ ነው? እንግዲህ ቀን የምመገበው ምግብ ምስር ምስር በቀይ በመስራት በእንጀራ። እንዲሁም ደግሞ ምስሩን ባልጫ በመስራት ድንች በምስር በቀይ በመስራት። የተለያዩ አትክልቶችን በመስራት እንደ ቀይስር ሽሮ ፈሰስ እንደ ተጋቢኖ በእንጀራ እመገባለሁኝ ማለት ነው

በመታጠቢያ ቤት ውስጥ ትዘምራለህ? ነው አዎ በመታጠቢያ ቤት ውስጥ እንደ በንጉርጓሮ መልኩ በንጉርጓሮ መልኩ መዝሙር የተለያዩ ነገሮችን እንደ ሙዚቃ ሊሆን ይችላል መዝሙር ሊሆን ይችላል እና በእንጉርጓሮ መልኩ እያደረኩኝ እዘምራለሁ ማለት ነው። እና በመታጠቢያ ቤት ውስጥ ትዘምራለህ ለሚለው አዎ እዘምራለሁ።

የድሮ ፎቶዎችህን ትይዛለህ ነው? አዎ በደንብ አድርጌ የድሮ ፎቶዎችን ልክ ተጠበቀ ንጹህ የሆነ አልበም ውስጥ በማስቀመጥ። አሁን ካለው ፎቶዎች ጋር በማወዳደር በማየት ድሮ እንዴት ነበርኩ ዛሬስ ምን ላይ ነኝ ምን እመስላለሁ እንዴት ነኝ። የሚለውን እያወጣሁኝ አያለሁና የድሮ ፎቶዎችን ትይዛለህ ለሚለው አዎ እይዛለሁ

መስኮትህን ክፍት ትተዋለህ ነው? ቤት ውስጥ በመሆን ሰዓት መስኮትን የሙቀት ከሆነ ንፋስ እንዲገባ አደርጋለሁኝ። ንፋስ እንዲገባ ሙቀት እንዲቀንስ የሆነ ቅዝቃዜ ለማግኘት አደርጋለሁ። ግን በይበልጥ መስኮትህን ክፍት ትተዋለህ ለሚለው አልተውም እዘጋለሁ።

ሌሎችን መርዳት ትወዳለህ ነው? አዎ ሌሎችን መርዳት እኔ በጣም ደስ ይለኛል። ማለትም የተቸገሩ ሰዎችን ባለኝ አቅም መልኩ እንዲሁም ደግሞ። ቤተክርስቲያን በሚኬድ ሰዓት ቁጭ ቁጭ ለሚሉ ሰዎች አንዳንድ ነገር በማድረግ። መኪና ላይ ለትራንስፖርት ብር ላጡ ምግብ ላጡ እረዳለሁ። በእውቀትም ሊሆን ይችላል እና ሌሎችም መርዳት ትወዳለህ ለሚለው አዎ

በየትኛው? እጅ ትጽፋለህ ነው እኔ እንግዲህ ልክ ከልጅነቴ ጀምሬ በቀኝ እጄ ነው የተለማመድኩት እርሳስም በሚይዝ ሰዓት እስኪብርቶም ይዤ በምጽፍበት ሰዓት። ልክ በቃ እስካሁንም አለሁበት ድረስ በየትኛው እጅ ትጽፋለህ ለሚለው? በቀኝ እጅ ነው የምጽፈው

አቧራ ችግር ይፈጥርብሃል ነው አዎ አቧራ ችግር ይፈጥርብኛል። ማለትም ግቢ በሚጠረግ ሰዓት ውሃ በማርከፍከፍ። ካልሆነ ልክ በአፍ በሚገባ ጊዜ የጉሮሮ መዘጋት የአፍንጫ መዘጋት እንዲሁም ደግሞ አይን ውስጥ በመግባት የአይን ችግር ሁሉ ይፈጥራልና። አቧራ ችግር ይፈጥርብሃል? ለሚለው አዎ ይፈጥራል

ብዙ ሰነዶችን ታዘጋጃለህ? ነው አዎ ብዙ ሰነዶችን አዘጋጃለሁኝ ማለትም ቀን በቀን የሚዘጋጁ ሰነዶችን እንዲሁም ደግሞ ቀን በቀን የተሰሩትን ልክ ወርሃዊ ሰነዶችም አሉ እንደሁም ደግሞ አመት የአመት ሰነዶች አሉ እና ብዙ ሰነዶችን ታዘጋጃለህ? ለሚለው አው አዘጋጃለሁ?

አድስ ቴክኖሎጂ መማር ትወዳለህ ነው? አዎ። የተለያዩ ቴክኖሎጂዎች በቃ ማወቅ ማወቅ ያለብኝን ቴክኖሎጂዎች በተለያዩ መንገድ አሁንም እንዴት ነው ይሄ ስልክ ላይ ለራሱ በየት ተገብቶ ምን አይነት አዲስ ነገር እንደሚገኝ ምን እንደሚባል እነዚህን ነገሮች ከሰውም እጠይቃለሁኝ አዳዲስ ነገሮችን እና አድስ ቴክኖሎጂ መማር ትወዳለህ። ለሚለው አዎ እወዳለሁ

የስልክ ካሜራ ትጠቀማለህ? ነው አዎ የስልክ ካሜራ እጠቀማለሁኝ። ራሴንም በማንሳት እንዴት ነኝ። እያልኩኝ እና እንዲሁም ተለያዩ ቦታ መናፈሻ ቦታዎችም ስሄድ ተለያዩ ደስ የሚያሰኙ። እጽዋቱ ለመለመ አበባ ፈኩ ቦታ ምናምንም ሲሄድ እጠቀማለሁኝ። እና ሰዎችንም ካሜራ በማንሳት ራሴንም በማንሳት የስልክ ካሜራ ትጠቀማለህ? ለሚለው አውጥቀማለሁ

የመጠጥ ውሃን ከየት ታገኛለህ ነው? እንግዲህ የመጠጥ ውሃን ከቧንቧ አገኛለሁ እንዲሁም ደግሞ ቧንቧ በማይኖርበት ሰዓት ወንዝ ወይንም ጅረት አካባቢ አለ። እንድሁም ምንጭ ምንጭ ቦታ አለ። እና የመጠጥ ውሃን እንዲሁም የእሽግ ውሃ ሱቅ ላይ አገኛለሁኝ። እና የመጠጥ ውሃን ከየት ታገኛለህ? ለሚለው ከእነዚህ ቦታ አገኛለሁ

እሳት ማንደድ ትችላለህ? ነው። አዎ እሳት ማንደድ እችላለሁኝ። ማለትም ከተያያዘ በኋላ በተለያዩ ማያያዦች ካያያዝኩ በኋላ እንጨቱ ከተያያዘ ወይም ከጋመ በኋላ የሚጠፋበት ጊዜ አለና። ትንፋሽ በመስጠት እፍ ወይንም ምናምን በማለት ትንፋሽ በመስጠት እሳት ማንደድ ትችላለህ? ወይ ለሚለው አዎ እችላለሁ

በአንድ ጊዜ ብዙ ስራዎችን ታስተናግዳለህ? ነው እንግዲህ እኔ በአንድ ጊዜ በጣም ብዙ ስራዎችን ከምሰራ ይልቅ በመጠነኛው ወይም በመካከለኛው አድርጌ ስራን ጥርት አድርጌ መስራት በጣም ደስ ይለኛል? እና በአንድ ጊዜ ብዙ ስራዎችን ታስተናግዳለህ ለሚለው አላስተናግድም። በጥቂቱ አድርጌ ጥራት ባለው እና በቃ ሰው በሚደሰትበት መልኩ አድርጌ አስተናግዳለሁ ማለት ነው።

ይቅርታ መጠየቅ ቀላል ነው ነው አዎን ለኔ ይቅርታ መጠየቅ በጣም ቀላሌ ነው። ማለትም ይቅርታን በፈጣሪም ዘንድ ይቅርታን በጣም ነው የሚወደው። እና እኔ ሳውቅም ሳላውቅም ወይንም ሰውን በክፉ ነገር ልናገር ወይንም ላስከፋ እችላለሁኝ። እና ያንን ነገር ወደ እዛው ይቅርታ አድርግልኝ ይሄን ነገር ሳላውቅ ተናግሬሃለሁ። ይቅርታ አድርግልኝ ብዬ እላለሁኝና ይቅርታ መጠየቅ ለኔ ቀላል ነው

በመስተዋት ላይ ምን ያህል ጊዜ ታያለህ ነው? በመስተዋት ላይ ጠዋት ከመኝታዬ እንደተነሳሁ ፊቴን አያለሁኝ። እናም ወደዛው ደግሞ ተጣጥቤ ምን ብዬ ወደ ስራ ቦታ ሲሄድ ጠዋት አያለሁ ቀና አያለሁኝ። ማታ አያለሁና በመስተዋል ላይ ምን ያህል ጊዜ ታያለህ ለሚለው በቀን ሶስት ጊዜ አያለሁኝ

በትምህርት ቤት የምትወደው ትምህርት ምን ነበር ነው? በትምህርት ቤት የምወደው ትምህርት ባዮሎጂ እወዳለሁኝ። ከትንሽም ክላስ ላይ ሳይንስ የሚለው በትልቅ ላይ ባዮሎጂን። በእንግሊዘኛው ባዮሎጂ ትምህርትን እወዳለሁ። እንደውም ደግሞ ታች ክላስ ህብረተሰብ የምንለው እለይ ክላስም ጂኦግራፊ ሲል ያንንም እወደዋለሁ። እና በትምህርት ቤት የምትወደው ትምህርት ምን ነበር? ለሚለው ባዮሎጂና ጂኦግራፊ ትምህርትን እወዳለሁ

በእጅ መሸመን ታውቃለህ ነው። በእጅ መሸመን ሰዎች ጎረቤትም ላይ ጓደኛም ትልልቅ ሰዎችም ከሴትም ከወንድም የሚሸምኑ አሉና ለበዓላት በቲሸርትም በባህላዊ ቀሚሰም ነጠላዎች እነዚህን የመሳሰሉ የተለያዩ ልብሶችን ሲሸምኑ አይቻለሁ። ግን በእጅ መሸመን ታውቃለህ? ለሚለው እኔ መሸመን አላውቅም

የምትወዱት ምግብ ምንድነው ነው? እኔ የምወደው ምግብ እንጀራ በአተር ክክ በአልጫ ተሰርቶ ደስ ይለኛል። እንዲሁም ደግሞ ድንች በካሮት ቀይ ስር ተሰርቶ በእንጀራ እንዲሁም ደግሞ በዳቦ አድርጌ ስበላ እወዳለሁኝ ማለት ነው።

የስራ ልብስ ትለብሳለህ ነው? አዎ የስራ ልብስ መለያ። መቸም ከምናስተናግዳቸው ሰዎች ለየት ያለ ልብስ መለበስ ስላለበት። እና ጋወን የራሱ የሆነ ነጭ ጋወን እጠቀማለሁኝና የስራ ልብስ ትለብሳለህ ለሚለው አዎ እለብሳለሁ

የስራ ምግባር ታከብራለህ ነው? አዎ የስራ ምግባር አከብራለሁኝ ማለትም የተያዩ ከሰአት ጋር ተያያዥነት አድርጌ ሳነሳው ሰዓት እንግዲህ አንዱ የስራ ምግባር ነው። መቼ ሁለት ሰዓት ተገብቶ ስድስት ተኩል መወጣት እንዳለበት ሰባት ተኩል ተመልሶ መገባት እንዳለበት እነዚህ እነዚህን የመሳሰሉ ነገሮች ጠንቅቆ በማወቅ የስራ ምግባር ታከብራለህ ለሚለው አዎ አከብራለሁ

ቃልህን ትጠብቃለህ ነው? አዎ እኔ ቃሌን በደንብ አድርጌ ነው የምጠብቀው። ነገ እዚ ቦታ ተገናኝተን ይህንን እንፈጽማለን ከተባልኩኝ ምንም ቃሌን ወደዛና ወደዚ ሳላጥፍ በዛች በተባባልንባት ቀን ተገናኝተን ቃሌን አክብሬ ነገሮችን ሁሉ አደርጋለሁ። እና ቃልህን ትጠብቃለህ ለሚለው አዎ ቃል እጠብቃለሁኝ

ምግብህን ለሌሎች ማካፈል ትወዳለህ ነው? አዎ ምግብ ምግቤን ለሌሎች ማካፈል በጣም ደስ ይለኛል ማለትም እቤትም ውስጥ ስመገብ ሰው ሲመጣልኝ ደስ ይለኛል አብሬ ለመመገብ። ስራ ቦታም ይዤ የሄድኩትን ምግብ አብሬ ከጓደኛ ጋር ስመገብ ደስ ይለኛል። እና ምግብን ለሌሎች ማካፈል ትወዳለህ ለሚለው አዎ እወዳለሁ

የድርጅት ዝግጅቶችን ትሳተፋለህ ነው? አዎ የድርጅት ዝግጅቶችን እሳተፋለሁኝ። ማለትም በተለያዩ ዝግጅት ባለ ሰዓት ድርጅት ውስጥ ገንዘብ በማዋጣት የሚያስፈልጉ ነገሮችን። በመግዛት ሄጄ ከጓደኛ ጋር በመግዛት በማድረግ ያሉትን ነገር ሁሉ በማዋጣት ዝግጅቱን ላይ እሳተፋለሁኝ ማለት ነው

ዜና በመስመር ላይ ታነባለህ ነው? አዎ ዜናዎችን በመስመር ላይ አነባለሁኝ። ማለትም አሁን ለምሳሌ በተለያዩ ስልክ ላይ በምንጠቀማቸው መተግበሪያዎች ሙሉ በሙሉ ላይ ዜናዎችን እየተከታተልኩኝ በመስመር ላይ አነባለሁ ማለት ነው። እና ዜና በመስመር ላይ ታነባለህ ለሚለው አዎ አነባለሁ

ብስክሌት ትጋልባለህ ነው። ብስክሌት እንግዲህ ልጆችም የህፃናቶችም አሉ። የልጆች አዋቂም አለ እና እነሱ ሲጋልቡ አይቼ አውቃለሁኝ። ግን ብስክሌት ትጋልባለህ ለሚለው እኔ ብዙም ችሎታም ስለሌለኝ አልጋልብም

ሽማግሌዎችን እንዴት ታከብራለህ? ነው እንግዲህ እኔ ሽማግሌዎችን የማከብረው። ልጄ ይህንን ታዘዢ ሲሉኝ እታዘዛለሁኝ። ሸክም ነገር በእጃቸው ያንጠለጠሉት ነገር ካለ ያንን እይዛለሁኝ። እንዲሁም ደግሞ ትራንስፖርት ምናምን ውስጥ ላይ ታገኟቸው እከፍላለሁኝ። ምግብ አጥቻለሁ ካሉኝ ምግብ የሆነ ነገር ገዝቼ እሰጣለሁኝና። ሽማግሌዎችን እንዴት ታከብራለህ ለሚለው በዚህ መልኩ አከብራለሁ

በፍጥነት መተየብ ትችላለህ ነው? በፍጥነት መተየብ አልችልም። ማለትም ቀስ ብዬ ነገሮችን በጥሩ ሁኔታ እንዲሳኩልኝ እንዲፈጸሙልኝ። በማድረግ ቀስ ብዬ ነው ነገሮችን መተየብ የምችለውና በፍጥነት። በፍጥነት መተየብ ትችላለህ ለሚለው አልችልም

ልዩ ችሎታህ ምንድነው? ነው እንግዲህ እኔ ልዩ ችሎታዬ በ በያዝኩት ስራ ላይ ቶሎ ነገሮችን እንዲሁም ደንበኞች ደንበኞችን ቶሎ ብዬ የማስተናገድና የማርካት በጥሩ ሁኔታ ተደስቶ እንዲሄዱ አደርጋለሁኝ ማለት ነውና። ልዩ ችሎታ ምንድነው? ለሚለው ይሄ ነው

ባዶ እግር መራመድ ታውቃለህ ነው። እኔ እንግዲህ ባዶ እግር መራመድ አላውቅም። ያው በልጅነቴ ሳላውቅ በህፃንነት ተራምጄ ሊሆን ይችላል። አሁን ግን ባለሁበት ላይ እሾህ አለ ጠጠር አለ የተለያዩ ስለታም ነገሮች አሉ። እና ባዶ እግር መራመድ እነዛን በጣም ነው የምፈራው። እና ባዶ እግር መራመድ ታውቃለህ ለሚለው አላውቅም

የሞባይል ዳታ ትጠቀማለህ? ነው አዎ የሞባይል ዳታ እጠቀማለሁኝ። በዛ ነው ሁሉን ነገሮች የምጠቀመውና ዩቲዩብ ቢሆን ኢሜል ቢሆን ቲክቶክ ቢሆን የተለያዩ ኢሞ ፌስቡክ ሚሴንጀር ዋትሳፕ ሁሉንም ነገሮች የምንጠቀመው የሞባይል ዳታ እየተጠቀምኩ ነው። እና የሞባይል ዳታ ትጠቀማለህ? ለሚለው አዎ እጠቀማለሁ

በስራህ ላይ ምን ተግዳሮት አለ ነው? በስራየ ላይ ሁሉን ነገሮች ጥሩ የሆኑ አሪፍ የሆኑ ሰዎችን የሚማርኩ ሁሉ ነገሮች ደንበኞች የሚረኩበት በፍቅር በቃ ስቄ ፈገግታ ሰጥቼ የማስተናግድበት ስለሆነ። በስራህ ላይ ምን ተግዳሮት አለ ለሚለው? ሁሉም ጥሩ የሆነ ነው

የምሳ እረፍቶ ምን ያህል ጊዜ ነው? ነው እንግዲህ የምሳ እረፍት ጠዋት ሁለት ተኩል ስራ ወጥቼ ስድስት ተኩል የምገባበት ነው። ደግሞ ስድስት ተኩል ሄጄ ከስድስት ተኩል እስከ ሰባት ተኩል የግድ ስራ ቦታዬ መድረስ ስላለብኝ ከዛች ከስድስት ተኩል እስከ ሰባት ተኩል ባለቻት እስከ ሰባት ሰዓት ባለችው ውስጥ ነው የምጠቀመው ማለት ነው

ከፀሀይ እንዴት ትጠበቃለህ? ነው ከፀሀይ እንግዲህ የምትጠበቀው? ዣንጥላ በመያዝ። እንዲሁም ደግሞ የተለያዩ እጽዋት ወይም ዛፍ ስር በመጠለል። እና ከፀሀይ እንዴት ትጠበቃለህ ለሚለው በእነዚህ መልኩ ነው እኔ የምጠበቀው

ማዕድን ትጠቀማለህ ነው? አዎ ማዕድን እጠቀማለሁኝ የተለያዩ የእቃ ማዕድኖች ሊሆኑ ይችላሉ። የተለያዩ መስሪያ ነገሮች። እቃዎችን በማዕድን ዙሪያ ያሉትን ሁሉ እጠቀማለሁኝና። ማዕድን ትጠቀማለህ? ለሚለው አዎ እጠቀማለሁ

በቡድን መስራት ትወዳለህ? ነው አዎ በቡድን መስራት እወዳለሁኝ። ማለትም ሁለት እና ከዛ በላይ በመሆን የተለያዩ ነገሮችን እኔ የጠፋኝን ሌላኛው ሊያቅ ይችላል ያኛው ያላወቀውን ደግሞ እኔ ላውቅ እችላለሁኝ። እና በመተጋገዝ እየጠፋንን ነገር በመተጋገዝ እንዲሁም ደግሞ ሰፋ ያለ ጥሩ የሆነ ስራ ለመስራት በቡድን ደስ ይላል። እና በቡድን መስራት ትወዳለህ ለሚለው አዎ እወዳለሁ

ሌሎችን ማበረታታት ትችላለህ? ነው። አዎ ሌሎችን ማበረታታት እትችላለሁኝ። ማለትም እውቀት ያ እየጠፋውን። ወይንም ደግሞ ትንሽ ነገር ከሆነች የሚያውቀው እኔ ሰፋ አድርጌ ያንን ያላወቀውን ነገር እንዲበረታታና ጥሩ የሆነ ደረጃ ላይ እንዲደርስ። አደርጋለሁኝና ሌሎችን ማበረታታት ትችላለህ ለሚለው አዎ እችላለሁ

ዛሬ የአየር ሁኔታው እንዴት ነው? ነው የዛሬው የአየር ሁኔታ ጠዋት ላይ ቅዝቃዜ አለ። ጠዋት ቅዝቃዜ ነው ቀን ላይ ደግሞ በጣም ሙቀት አለ እና አንዳንድ ዳመናዎች ደግሞ ጠዋትና ማታ ላይ የሚታዩበት ሁኔታ አለ። እና የዛሬ የአየር ሁኔታ እንዴት ነው? ለሚለው በዚህ መልኩ ነው

ኮፍያ ማድረግ ትወዳለህ ነው? ኮፍያ ማድረግ እኔ አልወድም ማለትም ብዙ ጊዜ ኮፍያ ለወንዶች ነው። እንትን የሚለው የሚጠቀሙት ሴት ብዙ ጊዜ የአንዳንድ አልፎ አልፎ አንዳንድ ሴቶች ናቸው የሚጠቀሙት። እኔ ግን ኮፍያ ማድረግ ትወዳለህ ለሚለው አልወድም

የምትወደው ፊልም ምንድነው ነው? እንግዲህ እኔ የምወዳቸው በስንቱ የሚያቀርባቸው ሁሉ በቃ ነገሮች ደስ ይሉኛልና የኮሜዲያን እሸቱን የኮሜዲያን እሸቱን ከህፃናቶቹ ጋር የሚያደርጋቸው ቃለ መጠይቆች ምናምን በጣም ይመቹኛል። እና እነዚህን እወዳለሁ

የአካባቢውን ይወዱታል ነው። አዎ እኔ አካባቢዬን በጣም ነው የምወደው። ማለትም ጸጥታ ያለበት እንዲሁም ደግሞ አበባዎች ዛፎች የተለያዩ መናፈሻዎች ወጣ ሲባል ምናምን በጣም ደስ የሚያሰኙ አሉና። የአካባቢውን ይወዱታል የሚለው አዎ እወደዋለሁ

አዳዲስ የስራ ግንኙነቶችን ትፈጥራለህ? ነው እንግዲህ አዎ አዳዲስ የስራ ግንኙነቶችን ከተለያዩ ጓደኞች ጋር የሴት ጓደኞች ሊሆኑ ይችላሉ የወንድ ጓደኞች ሊሆኑ ይችላሉ። እና የተለያዩ ጥሩ ጥሩ ነገሮችን እንዳመጡልኝ። አዳዲስ የስራ ግንኙነት እፈጥራለሁና ከጓደኞቼ ጋር እና እነዛን ሲያመጡልኝ እኔ ጥሩ የሆነ ነገር እንዳገኝ አደርጋለሁ። እና አዳዲስ የስራ ግንኙነት ትፈጥራለህ ለሚለው አዎ

የትውልድ ከተማህ የት ነው? ለሚለው እንግዲህ የኔ የትውልድ ከተማዬ አዲስ አበባ ነው። አዲስ አበባ እንግዲህ ደስ የምትል የህዝብ ብዛት ያለባት ሁሉ ነገሮች የሚገኙባት እንዲሁም የኢትዮጵያ ዋና ከተማ ናት። እና የትውልድ ከተማህ የት ነው? ለሚለው አዲስ አበባ ነው

ስንት ብርድ ልብስ ትጠቀማለህ ነው? እንግዲህ ብርድ በጣም ከባድ የሆነ ቅዝቃዜ ባለ ሰዓት ሁለት ብርድ ልብስ እጠቀማለሁኝ። እንዲሁም ሙቀት በሆነ ጊዜ ደግሞ አንድ ብርድ ልብስ ነው የምጠቀመው። እና ስንት ብርድ ልብስ ትጠቀማለህ ለሚለው አሁን ባለሁበት ሙቀትም ነው አንድ ብርድ ልብስ እጠቀማለሁ

በስራ ስንት ጥሪ ታደርጋለህ ነው? እንግዲህ በስራ ጊዜ ሶስት ጊዜ ጥሪ አደርጋለሁኝ። ማለትም ለተለያዩ ለምክር መሰጣጣት ሊሆን ይችላል። ለተለያዩ ለእውቀት ልውውጥ ለሁሉ ነገሮች አደርጋለሁና። በስራ ስንት ጥሪ ታደርጋለህ ነው? የሚለው ሶስት አደርጋለሁ

ምን አይነት የሙቀት መጠን ትመርጣለህ ነው? እንግዲህ የሙቀት መጠን የምመርጠው መካከለኛ የሆነ ልክ እንደ ወይን አደጋ። ወይና ደጋ የሆነ ከቅዝቃዜም ከሙቀትም እየተቀላቀለ ማለት ነው። እና መካከለኛ የሆነ የሙቀት መጠን እመርጣለሁኝ

የእቃ ቁጥጥር ታደርጋለህ ነው? አዎ አደርጋለሁኝ ማለትም በምሰራበትም የስራ ቦታ ላይ ወረቀቶች የሚጠቅሙ ወረቀቶች ከ ከጽዳት ጽዳት ሰራተኛ አንድ ጋር ከቆሻሻ ጋር እንዳታደርገው እቆጣጠራለሁኝ። የተለያዩት እስኪርብርቶዎች ሁሉ ነገሮች ግብአቶች እንትን እንዳይሉ በቤቱም ውስጥ እቃዎች እንዳይሰበሩ ሰበሩ ምን እንዳይሉ በጥንቃቄ አደርጋለሁ። እና የእቃ ቁጥጥር ታደርጋለህ ለሚለው? አዎ አደርጋለሁ

የትኛውን የቀኑን ሰዓት ትወዳለህ? ነው እንግዲህ ሰአቶች ጠዋትም ሆነ ቀንም ሆነ ማታም ሆነ ሁሉም ዋናው ሰላም ጤና ፍቅር ካለ ሁሉም ቀኖች ሰአቶች እወዳለሁ። ግን ከእነዚህም ውስጥ ቀን ምሳ ሰዓትን ሰባት ሰዓትን እወዳለሁ።

ግጭቶችን ማስተካከል ትችላለህ? ነው እንግዲህ ግጭቶችን ሰዎች ሲጋጩ መጣላትርቃለሁኝ አስታርቃለሁ። እንዲሁም ደግሞ ገና መጣላት ከባድ ጠብ ውስጥም ሳይደርሱ ያንን ነገር ትልቅ ትልቅ ጠብ ሳይደርሱ ከዚሁ ቀድሜ ግጭቶችን አስተካክላለሁኝና። ግጭቶችን ማስተካከል ትችላለህ ለሚለው አዎ እችላለሁ

በመሬት ላይ መቀመጥ ታመቻቸህ ነው። እኔ በመሬት ላይ መቀመጥ አልወድም ማለትም ሆነ መቀመጫ ወንበር ላይ። እንዲሁም ላስቲክ ሊሆን ይችላል የተለያየ ሊሆን ይችላል እና መቀመጫ ላይ ነው። እኔ ደስ የሚለኝና በመሬት ላይ መቀመጥ ይመችሃል የሚለው አይመቸኝም በመሬት ላይ

ማታ ከስራ በኋላ ምን ታደርጋለህ ነው? ማታ እንግዲህ ከስራ በኋላ። ኳስ ሲጫወቱ ኳስ ጨዋታ ማየት በጣም ደስ ይለኛል እና ኳስ ተጫዋቾችን አያለሁኝ። ማለት ነው። እና ማታ ከስራ በኋላ ምን ታደርጋለህ? ለሚለው ኳስ ጨዋታ ሄጄ አያለሁ

በመስመር ላይ ሙዚቃ ትሰማለህ ነው? አዎ በመስመር ላይ ሙዚቃ። ባህላዊ ሙዚቃዎችን ዘመናዊ ሙዚቃዎችን በተለያዩ እንትኖች ላይ የሚያስደስቱት የሚያስደስቱኝን በመምረጥ። እሰማለሁና በመስመር ላይ ሙዚቃ ትሰማለህ ለሚለው አዎ እሰማለሁ

የምትወደው አትክልት ምንድነው ነው? እኔ የምወደው አትክልት። ድንች እወዳለሁ ካሮት እወዳለሁ ቆስጣ ሰላጣ ቀይ ስር። ጥቅል ጎመን እንዲሁም ደግሞ ይሄ ጎመን እነ ጣልው ጎመን አለ። እና እነዚህን የመሳሰባት ቁሎች እወዳለሁ

ደሞዝ በየትኛው ቀን ታገኛለህ ነው የሚለው? እንግዲህ ደሞዝ ሰላሳ ቀናቶች አሉ በወር። ከነዛ ውስጥ እንግዲህ ከሃያ አምስት ጀምሮ እስከ ሰላሳ ባሉት ቀናቶች ውስጥ። እንግዲህ ደሞዝ ደረሰ ደረሰ ደረሰ የምንልበት ነው። እና ደሞዝ በየትኛው ቀን ታገኛለህ ለሚለው ከሃያ ሰባት እስከ ሰላሳ ባሉት ውስጥ ይከፈላል

አይስክሬም ትወዳለህ? ነው አዎ እኔ አይስክሬም በጣም ነው የምወደው በጣም ደስ ይለኛል እና ሁል ጊዜ በተለይ በተለይ ምሽት ምሽት ላይ ልክ ከአሥራ አንድ ሰዓት ተኩል በኋላ በቃ እንደመቅሰስ እያደረኩ ሁልጊዜ እሱን ስትጠቀም በጣም ነው ደስ የሚለኝ እና አይስክሬም ትወዳለህ? ለሚለው አዎ እወዳለሁ።

ስንት ትራስ ትጠቀማለህ ነው የሚለው? እንግዲህ እኔ የምጠቀመው ትራስ። በጣም ስፖንጁ ያልተወጠረ ሟሸሽ ያለ የጨርቅ ትራስ ነው። እኔ በጣም የሚመቸኝ ማለትም ስፖንጅ ያለው ሲሆን አንገቴን የመስበር ባህሪ ስለሚኖረው። የጨርቅ ቀለል ያሉ ትራሶች ሆነው አንድ ትራስ ነው የምትጠቀመው ማለት ነው

በፋም ማብሰል ታውቃለህ? ነው የሚለው አዎ በፋም ማብሰል አውቃለሁኝ። የተለያዩ ነገሮችን እንደ አነስ አነስ ያሉ ዳቦዎች ክሬም የሌላቸውን የተለያዩ እንደ ፖምፖሊኖ ምናምን ያሉትን በፋህም አበስራለሁና በፋህም ማብሰል ታውቃለህ የሚለው አዎ አውቃለሁ።

ልብሶችህ በስርዓት የተቀመጡ ናቸው ነው የሚለው አዎ ልብሶቼ በስርዓት የተቀመጡ ናቸው የስራ ልብስ አለ። ወደ ውጪ ስወጣ የምለብሰው አለ። ቤት ውስጥ ለኩሽና ወይንም ለኪችን መስሪያ አለ። ሁሉም ይለያያልና። ሻንጣ ውስጥ የሚቀመጥ አለ። እንዲውም ደግሞ ቁም ሳጥኖች ውስጥ የሚቀመጥ አለ። የቆሸሹ ልብሶች ሳይቀር የቆሸሹ ልብሶችም ራሳቸውን ችለው የራሳቸው ማስቀመጫ አለና። ልብሶችህ በስርዓት የተቀመጡ ናቸው ወይ? ለሚለው አዎ

ድንጋይ ስብስብ ታደርጋለህ ነው? አዎ ድንጋይ ስብስብ አደርጋለሁኝ። ማለትም ድንጋይ ለተለያዩ በቅርጽ እየተወጣ በባለሙያዎች እየተሰራ እየተሰነጠቀ ምን እየተባለ ድንጋውን። ለካብነት ወይንም ደግሞ ለቤት ለቤት መስሪያነት በቋሚነት። ለቤት መስሪያነት ድንጋይ ስብስብ አደርጋለሁና ድንጋይ ስብስብ ታደርጋለህ ለሚለው አዎ አደርጋለሁ

የአትክልት ስራ ታደርጋለህ ነው? የሚለውና አትክልት እንግዲህ እኔ ከልጅነቴ ጀምሬ የቤተሰብ ጋር ሳድርግ ጀምሮ። ጎመንን ቃሪያን ቲማቲመን እነዚህን ነገሮች በቃ የተከሩትን። በጣም ነው የምንከባከብ እና ውሃ በማጠጣት ስር ስራቸውን በመቆፈር እዛው ላይ ውሃ በማድረግ እና በጣም ነው እንክብካቤ የምወደው። እና ያትክልት ስራ ታደርጋለህ ለሚለው አሁንም ቢሆን የተለያዩ በየሃይላንድ በአንዳንድ ነገሮች እያደረኩኝ አትክልትን እሰራለሁና የአትክልት ስራ ታደርጋለህ ለሚለው አዎ

ትንኞች በአካባቢዎ አሉ ነው የሚለው? አዎ በአካባቢ አሉ ማለትም። ፍሳሽ የተለያዩ የወጥ ፍሳሾች እርሾ ፍሳሾች። እነዚ በቃ የማያገለግሉ ፍሳሾች አሉ። የእነዛ በሚፈሱበት አካባቢ ትንኞች አሉ። እንደውም ደግሞ አንዳንድ ነገሮችን ሲጥሉ በየመንገድ ላይ እነዛ አካባቢ ትንኞች አሉ ማለት ነው። እና ትንኞች በአካባቢዎ አሉ ለሚለው? አዎ አሉ

በሰአት የምትደርስ ሰው ነህ? ነው አዎ በጣም ሰአቴን የማከብር። አግባብ ባለው ስራ የምሰራ እና ልክ መግቢያ በትክክለኛው ሁለት ተኩል ነው። ስራ ቦታ ሳፊ ሁለት ተኩል እገባለሁኝ። ስወጣ ደግሞ ስድስት ተኩል ወጥቼ ሰባት ተኩል ስትል ምንም አይነት ደቂቃ ሳልሽራርፍ በሰአት እገባለሁኝ። በምወጣበትም ሰዓት እወጣለሁ። እና በሰአት የምትደርስ ሰው ነህ? ለሚለው አዎ ከሰውም ጋር ቀጠሮ ከተያያዝኩኝ። ከያዝኩኝ ልክ ሰአቴን የማከብር ነኝና በሰአቴ የምትደርስ ሰው ነህ ለሚለው አዎ

በእጅ መጽሐፍ ትወዳለህ? ለሚለው አዎ በእጅ መጽሐፍ እወዳለሁኝ። ለማለትም እኔ ደስ ይለኛል በቃ ስጽፍ እኔ በጣም ደስ የሚለኝ ነገር በቃ ጽሁፍ ሁልጊዜ ደስ ይለኛል የተለያዩ ነገሮችን እየተረማመድኩኝ እየተረማመድኩኝ በእጄ በእርሳስ ቢሆን በማርከረን ቢሆን በስኪብርቶ ቢሆን መጽሐፍ በጣም ነው ደስ የሚለኝና በእጅ መጽሐፍ ትወዳለህ የሚለው አዎ እወዳለሁ።

የሸክላ እቃዎች ትጠቀማለህ ነው? አዎ የሸክላ እቃዎችን እጠቀማለሁኝ። ማለትም እንጀራ መጋገሪያ ምጣድ። የሸክላ ምጣድ የሸክላ በሸክላ የሚበሰል አለ ዳቦ። የሸክላ ዳቦ ማብሰያ ምጣዳ አለኝ። እንጠቀማለሁ እናም ደግሞ ወጥ የተለያዩ አትክልቶችን መስሪያ ፈሰስ መስሪያ። እንደተጋቢኖ የተለያዩ ነገሮችንም ማብሰያ። መያዣ ያለው ሸክላ አለ እንዲሁም ደግሞ እንዴ ድስት ነገር። ያሉ አሉ እና የሸክላ እቃዎች ትጠቀማለህ ለሚለው? ጀበና አለ ለቡና ማፍሪያነት። እና እጠቀማለሁ

ማብሰል ትችላለህ ነው? አዎ ማብሰል እችላለሁኝ ማለትም የተለያዩ በዳቦ ዙሪያ በእንጀራ ወጥ የተለያዩ ስጋ ሊሆን ይችላል አትክልት ሊሆን ይችላል። ሽሮ ሊሆን ይችላል እና በተለያዩ ዳቦም ዳቦ በተለያዩ ነገሮች ማብሰል እችላለሁኝ። በትልቅ ምጣድ ሊሆን ይችላል። በብረድስት ሊሆን ይችላል በትሬ ዳቦ ሊሆን ይችላል እና ማብሰል ትችላለህ ለሚለው አዎ እችላለሁ

የጧት እለታዊ ተግባራችሁ ምንድነው? ነው እንግዲህ ጧት ላይ ቀደም ብዬ አስራ አንድ ሰዓት እነሳለሁኝ። ከተነሳው በኋላ እታጥባለሁ እጄን ፊቴን። አንዳንድ ስፖርቶችን ስፖርቶችን እዛው ቤት ውስጥ ሆኘ ራሴን ለማጠንከር ያክር አንዳንድ ስፖርቶችን እሰራለሁኝ። ወደ ዛው ደግሞ ወደ ቁርስ ማብሰብ ለልጆች ለእኛ የተለያዩ ምግቦችን በማብሰር እቆያለሁ። እና የጧት እለታዊ ተግባራችሁ ምንድነው? ለሚለው እነዚህ ናቸው

ምን የቤት እቃዎች ትጠቀማለህ ነው? እንግዲህ የቤት እቃዎች ብዙ አሉ ለማብሰያነት የሚያገለግሉ። ለምሳሌ እንደ ብረት ድስት እንደ ባልዲ። ብርጭቆ ጆክ። እነ ሁሉ ነገሮች ትሪ ሳህን ሳይቀር ወጥ ማውጫ ምናምን ሳይቀር እንዲሁም ደግሞ ምጣድ አለ። የቡና ማሽን አለ የመፍጫ የሽንኩርት መፍጫ አለ። የተለያዩ ነገሮችን ጁስ መፍጫ አለ። እነዚህ እነዚህን የቤት እቃዎች እጠቀማለሁኝ

የትኛውን ወቅት ትወዳለህ ነው? የሚለው እንግዲህ እኔ የምወደው በጋ አለ ክረምት አለ እነዚህ ጸደይ ምናምን የሚባሉ አሉ ወቅቶች እኔ እንግዲህ ከእነዛ ውስጥ የበጋ ወቅት ደስ ይለኛል ማለትም እንቅስቃሴ እኔ በጣም ሰውነቴንም ስለማይመቸኝ የማሳከል የመቆርጠም ምናምን ባሪ ስላለው እኔ ደስ የሚለኝ በጋ ሲሆን ነውና የበገው አቅተን እወዳለሁ።

የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ ነው? እንግዲህ የቴክኖሎጂ ችግር የተለያዩ አሉ። የቴክኖሎጂ ችግሮች እና እነዛን ልክ ችግር ሲያጋጥመኝ ወደ የሚያውቁ ስልጣኔ ያላቸው የተማሩ ስልጠናውን የወሰዱ ሰዎች አሉና ልክ እነዛ ጋር ይዤ በመሄድ እነሱ እንዲያስተካክሉልኝ ችግሩን አይተው ወደ ጥሩ ሁኔታ እንዲያደርጉልኝ አደርጋለሁ። ይሄ ማለት ነው።

የጨረቃ ብርሃን ትወዳለህ ነው? አዎ እኔ የጨረቃ ብርሃን ደስ ይለኛል ማለትም ልክ የጨረቃ ብርሃንን እያየሁኝ። በጣምም ወደ ምሽት ሳይሄድ። በአግባቡ ልክ ብቅ ብዬ በተለይ በተለይ አስፓልት አስፓልት ዳር ላይ። በጣም ድምቅ ሲል የጨረቃ ብርሃን ደስ ይለኛልና። የጨረቃ ብርሃን ትወዳለህ ለሚለው? አዎ እወዳለሁ

የስራ አሰራሮችን ትከተላለህ ነው የሚለው? አዎ የስራ አሰራሮችን እየተከተልኩኝ ነው የምሰራው። ማለትም ቅደም ተከተል ባላቸው መልኩ በዘፈቀደነት እንደይሰራ። ስርዓቱን ጠብቄ ነው። የምሰራና የስራ አሰራሮችን ትከተላለህ ለሚለው አዎ አሰራሮችን እየተከተልኩኝ ነው የምሰራ

ለሌሎች ማስተማር ትችላለህ? ለሚለው እንግዲህ አዎ! ለሌሎች ማስተማር እችላለሁኝ። ማለትም አሁን በትምህርትም ዙሪያ ላይ የጠፋቸውን ነገሮች አስተምራለሁ። እ እኔ ደረጃ ላይ ያደረሱትን የማውቀውን በእውቀት እነግራችኋለሁ፤ አስተምራችኋለሁኝ። እንደውም ደግሞ በቤትም በሙያ ጉዳይ ላይ የተለያዩ ስራዎችን በምግብ ማብሰል ዙሪያ ሊሆን ይችላል። በጠላ አጠማመቅ ምናምን ሊሆን ይችላል። እና ለሌሎች ማስተማር ትችላለህ? ለሚለው አዎ እችላለሁ።

የምትወደው እንስሳ ምንድነው ነው? እኔ የምወደው እንስሳ ድመት እወዳለሁ ዶሮ እወዳለሁ በግ እወዳለሁኝ። እንደውም ደግሞ ላም ላም በተለይ በተለይ ጥጃዋ አዲስ የተወለደችውን ደስ ይለኛል ሳንከባከባት እና እነዚህን የመሳሰሉ እንስሳዎች እወዳለሁኝ

ጥዋት በስራ ምን ታደርጋለህ ነው? እንግዲህ ጠዋት በስራ የተለያዩ ስራዎችን ቤት ውስጥ አከናውኜ የተለያዩ ምግብም ማብሰል ሊሆን ይችላል ቤት ማጽዳት አለ። ሁሉን ነገሮች እነዚህን ካደረኩኝ በኋላ ቀጥታ ወደ ስራ ቦታ በመሄድ መስሪያ ቤት ያሉ ስራዎቼን ደግሞ ጥሩ በሆነ ሰዓት መድረስ ባለብኝ ሰዓት ደርሼ ሁሉን ነገሮች አከናውናለሁ ማለት ነው። እና ጠዋት በስራ ምን ታደርጋለህ? ለሚለው እነዚህን ስራዎች አከናውናለሁ

የጎረቤቶችህን ድምጽ ትሰማለህ ነው የሚለው? አዎ የጎረቤቶቼን ድምጽ እሰማለሁኝ። ማለትም ልጆች ሲንጫጩ። እርስ በእርስ ሲጫወቱ እንዲሁም ደግሞ ቴሌቪዥን ከፍተው ያንን በማየት ኳስ ጨዋታ ምናምን ሲሆን። ጎል ሲገባ ምናምን በመጮህ ምናምን የህፃናቶቹም የእዋቄዎቹም ድምጽ ይሰማል። እና የጎረቤቶችህን ድምጽ ትሰማለህ ለሚለው አዎ እሰማለሁ

የምትወደው መጠጥ ምንድነው? ነው የምለው እኔ የምወደው መጠጥ ከለስላሳ መጠጦች መካከል ስፕራይት እወዳለሁኝ፣ ሚሪንዳ እወዳለሁ፣ ፋንታ እወዳለሁኝ እነዚህን ጁስ ጁስ እወዳለሁኝ እናም በተጨማሪ ደግሞ፤ እንደ አልኮል መጠጦች፤ ደግሞ ቢራ ቢራ ብዙ ጊዜ ስጋ ምናምን በመመገብ ሰዓት ቢራ ጊዮርጊስ ፒራ እወዳለሁኝ እና የምትወደው መጠጥ ምንድነው? ወይ የሚለው እነዚህ መጠጦች እወዳለሁ።

ምን አይነት ጫማ ትወዳለህ ነው የሚለው እኔ የምወደው ሂል ጫማ። እንዲሁም ደግሞ ቀለል ቀለል ያሉ ጫማዎችን ማሰሪያ ያላቸው ጫማዎችን። በጣም እንትን ያልበዛበት ውስብስብ ያልበዛበት። ጫማዎችን ሳክ የሚደረጉ ቀለል ያሉ ጫማዎችን እና እንዲሁም ደግሞ ሽፍን ጫማ ከሽፍን ጫማም ሂሌ የሌላቸው ሆኖ። ቀለል ያሉ ጫማዎችን እወዳለሁና። ምን አይነት ጫማ ትወዳለህ? በሚለው እነዚህን የመሳሰሉ ጫማዎች እወዳለሁኝ

ስራዎችን በቅደም ተከተል ታስቀምጣለህ ነው? አዎ ስራዎችን በቅደም ተከተል ነው የማስቀምጠው። ማለትም እየሰሯኋቸውን ስራዎች ልክ ፋይሎች ምናምን። ልክ በዘፈቀድነት ሳይሆን ስርዓቱን በጠበቀ መልኩ አስቀምጣለሁኝ። ማለትም ለነገ የሚያስፈልጉ ሊኖሩ ይችላሉ ለተነገ ወዲያ የሚያስፈልጉ ሊኖሩ ይችላሉ። እና የተሰሩ ስራዎችን በቅድም ተከተል አድርጌ አስቀምጣለሁ ማለት ነው

ቀልድ መናገር ትወዳለህ? ነው ቀልድ እኔ ብዙ ጊዜ ቀልድ መቃለድ ሲጀመር በጣም ነው አልወድም። እና ማለትም ቁም ነገር በቃ አይደለም እንኳን ከትልቅ ሰው ጋር ከትንንሾች ጋር ቁም ነገር ያለው ወሬ ባወራ በጣም ደስ ይለኛል። እና ቀልድ መናገር ትወዳለህ ለሚለው ቁም ነገር ቁም ነገር ያሉትን ያሉ ነገሮችን ነው እያወራሁኝ መጓዝ ደስ የሚለኝና ቀሪድ መናገር ትወዳለህ ለሚለው አልወድም።

ከደንበኞች ጋር ትሰራለህ ነው? አዎ ከደንበኞች ጋር። የተለያዩ ስራዎችን በደንብ አድርጌ ነው የምሰራ። እና ለምሳሌ ደንበኞች ከሌላ ቦታም የሚያመጡትን በጥሩ ዋጋ እያስረከቡኝ። ጥሩ ግንኙነት እያደረግን። እኔም እነሱን በማይጎዳ መልኩ እየተረከብኩኝ። ሁሉን ነገር በመደዋወለ እንደዚህ ነው እንደዚህ ነው ቃላትን በመለዋወጥ በማድረግ። ሁሉን ስራዎች አንድ ጋር ነው የምሰራና ከደንበኞች ጋር ትሰራለህ ለሚለው? አዎ እሰራለሁ

እጅ መጨባበጥ ትወዳለህ ነው? አዎ እጅ መጨባበጥ እወዳለሁኝ ማለትም ሰላምታ መሰጣጣት። ከጓደኞቼ ጋር። ወይንም ደግሞ ለምሳሌ አሁን አድረን ጠዋት ስንነሳ ስንገናኝ የተገናኘናቸውን መንገድ ላይም ስራ ቦታም ያሉትን። የተለያዩ በቃ ድንገት እንደገጠመኝ የምናገኘውን ጓደኛችንን ሰላም ብሎ ሲለን እጃችንን እንጨባበጣለን ማለት ነው። እና እጅ መጨባበጥ ትወዳለህ? ማለት ትወዳለህ ለሚለው አዎ እወዳለሁ

በስራ ቦታ ጓደኛ አለህ? ነው? አዎ በስራ ቦታ ጓደኛ አለኝ ማለትም የሴት ጓደኛ አለ የወንድም ጓደኛ አለ ነባር አንድ ጋር ስንሰራቸው የነበሩ ጓደኞች አሉ። እንደውም ደግሞ ነባሮቹ ደግሞ በዝውውርም ሆነ በሌላ ቦታ ሲሄዱ። አዲስ ጓደኞቼ አሉ። እና በስራ ቦታ ጓደኛ አለህ? ለሚለው አዎ አለኝ።

ምን አይነት ልብስ ትወዳለህ ነው? እንግዲህ እኔ የምወደው ልብሶች ቱታዎች ሰፋፊ ቱታዎች ጠባብ ሳይሆኑ ሰፋ ሰፋ ያሉ ቱታዎች። የጨርቅ እንዲሁም ደግሞ የጂንስ የጂንሱ ሱሪም ሆነው እንደዚሁ ሰፋ ሰፋ ያሉ። ቀሚስ ቀሚስ ደግሞ በረዘም ረዘም ባለ መልኩ የተሰራ በጣም አጫጭር ቀሚስ አልወድምና። ረዘም ረዘም ያሉ ቀሚሶችንና ለቀቅ ለቀቅ ያሉ ሰውነትን እያልተጣበቁ ሱሪዎችንም እወዳለሁኝ ማለት ነው።

ስልክህን ምን ያህል ጊዜ ትሞላለህ? ነው እኔ በብዛት ሁልጊዜም ልክ ልተኛ ስል ከምሽቱ አምስት ሰዓት ሊሆን ይቻላል። ስድስት ሰዓት ያን ጊዜ አድርጌው ነው የምተኛው። እና ልክ እንደነቃሁኝ አስራ ሁለት ሰዓትም ልንቃ አስራ አንድ ሰዓትም ልንቃ ሞልቶ አገኘዋለሁኝ። ያን ጊዜ ሞልቶ አገኛለሁና ስልክህ ምን ያህል ጊዜ ታሟላለህ? ለሚለው አዳሩን ነው እኔ የማደርገው። ከሌሊት ሰዓት በኋላ

ሾርባ ትወዳለሁ ነው አዎ ሾርባ እወዳለሁኝ። ማለትም የተለያዩ የሾርባ አሰራ አይነቶችም አሉ። የአትክልት ሾርብ አለ። የአጃ ሾርባ አለ። እንዲሁም ደግሞ የገብስ ገብስ ራሱን ችሎ ተፈትጎ ተክክቶ የተዘጋጀ የገብስ ሾርባ አለ። እና የተለያዩ ሾርባዎች አሉ። አሰራር እና ሾርባ ትወዳለህ ለሚለው አዎ እወዳለሁ

የምትወደው ሽታ ምንድነው ነው? እኔ እንግዲህ የምወደው ሽታ የሎሚ ሽታ እወዳለሁኝ። የብርቱካን ሽታ እወዳለሁኝ። እና እነዚህ የተለያዩ የውጭ ሽቶዎች አሉ ከዱባይ የሚመጡ ከሳውዲ አረቢያ ምናምን የሚመጡ በጣም ጣፋጭ የሆኑ ሽታ ያላቸው ሽቶዎች አሉ። እና እነዚህን የመሳሰሉ ሽታዎች እወዳለሁ

ኢሜል ትጠቀማለህ ነው አዎ ኢሜል እጠቀማለሁኝ። እንደውም የተለያዩ የምሰራቸውን ስራዎች እንደውም ደግሞ ወደ ጓደኛ ጋር ጓደኛ አይቶ እንዲመልስልኝ ይሄ ጥሩ ነው። ይሄ ጥሩ አይደለም። እያሉ እሚመልሱልኝ ወይ እንዲስተካከልልኝ ምናምን የማደርገው። በኢሜል ነውና ከጓደኛ ጋር የምንጻጻፈው በየትምህርት በትምህርት ዘርፍ አከባቢ በኢሜል ነው የምጻጸፈው። እና ኢሜል ትጠቀማለህ? ለሚለው አዎ እጠቀማለሁ

የስራ ጊዜው እንዴት ነው ነው እንግዲህ የስራ ጊዜ በጣም አሪፍ በሆነ መልኩ ነው የሚጓዘው። እና የስራ ጊዜው እንዴት ነው ለሚለው በጣም ጥሩ ነው። በጥሩ ሁኔታ እየሄደልኝ ነው እና እኔም አግባብ ባለው መልኩ መስመሩን በጠበቀ መልኩ ጥሩ በሆነ መልኩ እያስኬድኩ ነውና። የስራ ጊዜው እንዴት ነው ለሚለው ጥሩ ነው

ጨው ብዙ ትወዳለህ ነው? እንግዲህ እኔ ጨው የበዛበት ምግብ አልወድም። ጨው የበዛበት በምበላ ጊዜ አንደኛ ጨጓራዬን በጣም ነው የሚያመኝ ሁለተኛ ያቅለሸልሸኛል። ሶስተኛ ደግሞ ሲጀመርም ገና መጀመሪያ ልበላው ስል። አይዋጥልኝምና ጨው ብዙ ትወዳለህ ለማለት አልወድም

በስራ ላይ ችግሮችን ትፈታለህ ነው? አዎ በስራዬ ላይ ችግሮችን እፈታለሁ። ማለትም አሁን ደንበኞች ተቸግረው የሆነ የተወሰበሰበ ነገር ኖሮባቸው መሰራት መስተካከል ያለበት። ነገር ስላለ ነው። ደንበኞች ወደ እኛ ሊመጡ የሚችሉትና ያንን የመጡበትን ችግር በጥሩ ሁኔታ ለነሱም ጥሩ በሆነ ሁኔታ ሰርቼ ችግራቸውን እፈታላቸዋለሁና። በስራ ላይ ችግሮችን ትፈታለህ? ለማለት አዎ እፈታለሁ

በመስኮት ጎን መቀመጥ ትወዳለህ ነው የሚለው? እንግዲህ እኔ በመስኮት ጎን መኪና ላይ በተለይ ርቀት አለው መንገድ ላይ ሲሄድ የተለያዩ ሸለቆዎች ተራሮች ምናምን እነዚህ እዚህ ነገሮች ለማየት ስል መስኮት ጎን ነው የምቀመጠው። እና እንደውም ደግሞ ህዝብ በሚበዛበት ሰዓት ላይ ሙቀት በሆነ ሰዓት ላይ ንፋስን ለማግኘት ስል በመስኮት ጎን መቀመጥ እወዳለሁ። ወይ ለሚለው አዎ እወዳለሁኝ

የምትወደው ቁጥር ስንት ነው? ነው እንግዲህ ቁጥሮችን የሁሉንም እንግዲህ አፍ የፈታንባቸው ከልጅነት ከምንም ሳናውቅ ጀምሮ በቁጥር በፊደል ነው አፍ የፈታሁት። እና እንግዲህ ቁጥር ሲባል የሁሉንም ቁጥር እወዳለሁ። ግን ከእነዚህም ውስጥ አስራ ዘጠኝ ቁጥርን እንወዳለሁኝ። የምትወደው ቁጥር ስንት ነው ያልከው? አስራ ስድስት አስራ ዘጠኝ ቁጥሩን እወዳለሁ። ምክንያቱም አስራ ዘጠኝ በመጣ ቁጥር ገብርኤል ገብርኤል እያልኩኝ ሁልጊዜ ሻማ የማበራለት ነውና አስራ ዘጠኝ ቁጥርን እወዳለሁ

አስተያየት መቀበል ትወዳለህ ለሚለው እንግዲህ አዎ እኔ አስተያየት መቀበል በጣም ነው የምወደው ማለትም። በመስሪያ ቤቶችም ላይ ይሄ ነገር እንደዚህ ነው እንደዚህ ነው ካሉኝ እነዛን ነገሮች አስተያየቶቹን ተቀብሌ ለማስተካከል እንዲሁም ደግሞ ቤት ውስጥ ላይ ቤት ውስጥ ላይ በምግብም ሊሆን ይችላል ወይ ጫው የበዛበት ወይ ቅመም የበዛበት ከሆነ ይህንን ነገር አሳንሽ እንደዚህ አድርጌ ከተባልኩኝ በቤትም ሆነ በውጪ። አስተያየትን እቀበላለሁኝ። እና አስተያየት መቀበል ትወዳለህ ለሚለው እወዳለሁ

ስራህ አድካሚ ነው ለሚለው እንግዲህ ስራ ያው የስራ ትንሽ የለውም። ያው ስራው። የስራ የበዛ አድካሚ የሆነ ነው ግን ይሁንና በመበርታት ወይ ሳልሰለች ወይንም ደግሞ በቃ የሆነ ጥሩ ስሜት እያሳየሁኝ ጥሩ እየሆነ በየደስታ የደስታ እያደረኩኝ እሰራለሁ። ወይ ግን ስራህ አድካሚ ነው ለሚለው አዎ አድካሚ ነው

ስትታመም ከስራ ትቆያለህ? ነው እንግዲህ እኔ ስራ ቦታ ላይ ሆኜ ካመመኝ በጣም ከባድ ህመም ከሆነ ስራ ቦታ አልቆይም ወይንም ወደ ሆስፒታል ወይንም ደግሞ ግል ክሊኒክ ምናምን ሄጄ ታክሜ ወደ ቤት ነው የሚሄድ ወደ ቤቴ ነው የሚሄድ። ግን ቀለል ያለ ህመም ከሆነ ደግሞ ስራዬን በአግባቡ ሰርቼ ነው የምሄደውና ስትታመም ከስራ ትቆያለህ ለሚለው ከባድ ከሆነ ስራው ላይ አልቆይም። ቀለል ያለ ህመም ከሆነ ደግሞ ስራው ላይ እቆያለሁኝ።

ሰዎችን በአይን ትመለከታለህ ነው? አዎ ሰዎችን እያወራሁም እያወራሁም በጣም ብዙ ሰዎች አሁን አይን አይኔን እያየሽ አውሪኝ የሚል ሰው አለ። በተለይ ትልልቅ ሰዎች በተለይ ትልልቅ ሰዎች አይን አይኔን እያየሽ አውሬ ከእኔ ጋር አይደለሽም ማለት ነው ምናምን ይላሉ። እና ሰዎችን በአይን ትመለከታለህ ለሚለው አዎ እመለከታለሁ

ከጎረቤቶችህ ጋር ጥሩ ግንኙነት አለህ ነው? አዎ በጣም ጥሩ የሆነ ግንኙነት አለኝ። ማለትም በሁሉም ነገር ማህበራዊ ኑሮም ስንኖር አንድ ጋር። ውጭም ስንሄድ አንድ ጋር ለቅሶ ሲመጣ አንድ ጋር። ወይንም ደግሞ እኔ የቸገረኝን እነሱ ይሰጡኛል በቃ ዙሪያም ይሁን ገንዘብም አበድሩኝ ካልኩኝ እነሱም እንደዛው ገንዘብ አበድራቸዋለሁ። እቃ ከቸገራቸው እቃ በመስጠት በቃ ልክ ፍቅር በሆነ መልኩ እንኖራለን። እና ከጎረቤቶችህ ጋር ጥሩ ግንኙነት አለህ? ለሚለው አዎ አለኝ

የትርፍ ጊዜ ማሳለፊያዎችህ ምንድን ናቸው ነው? እኔ እንግዲህ በትርፍ ጊዜዬ ልቦለዶችን መጽሄቶችን የድሮ ታሪኮችን ምናምን አነባለሁ። እንዲውም ደግሞ አልፎ አልፎ መናፈሻ ቦታ ተለያዩ ሀይቅ ዳር በመሄድ። መናፈሻ በመሄድ እነዚህን የትርፍ ጊዜ አሳልፋለሁኝ ማለት ነው

የወተት ተዋጽኦ ትወዳለህ? ነው አዎ የወተት ተዋጽኦ እወዳለሁኝ ማለትም አሁን ከወተት ተዋጽኦ ውስጥ ቅቤ አለ አይብ አለ አሬራ የሚባል አለ እንዲሁም የፈለው ወተት አለ ደግሞ አዲስ ከላሟ ጡት የታለበ አለ እነዚህን የመሳሰሉ አሉና የወተት ተዋጽኦ ትወዳለህ ለሚለው አዎ እወዳለሁ

የህዝብ ማመላለሻ ትጠቀማለህ? ነው እንግዲህ የህዝብ ማመላለሻ እጠቀማለሁ። እኔ አልጠቀምም። ግን በተለያዩ የህዝብ ማመላለሻዎች ውስጥ እኔ እመላለሳለሁኝ። እንጂ ሌሎች ህዝቦችን ማመላለሻ አልጠቀምም። ማለትም አሁን ታክሲዎ፣ ባጃጂዎች ምናምን ላይ እኔ ነኝ የምጠቀመው እንጂ እየተመላለስኩኝ ህዝቡን ግን አላመላልስም።

በልጅነትህ የምትወደው ጨዋታ ምን ነበር? ነው እንግዲህ እኔ በልጅነቴ የምወደው ጨዋታ ገመድ ዝላይ የሚባል አለ ያንን እወዳለሁኝ። ሰኞ ማክሰኞ ድብብቆሽ የሚባል አለ ያንን እጫወታለሁኝ። እንዲሁም በቃ እነዚህ ነገሮች በጣም ደስ ይሉኛል። እና ክብ ሰርተን ክብ ላይ አረንጓዴ አረንጓዴ ጠርሙስ ምናምን እያልን እያወረድን የምንጫወታቸው ጨዋታዎች አሉ። እና እነዚህ ጨዋታዎች ትዝ ይሉኛል

ምን አይነት ሳሙና ትጠቀማለህ ነው? እንግዲህ ሳብ ብዙ አይነት ሳሙናዎቼ አሉ እንዲሁም ደግሞ የገላ ሳሙና ለብቻው አለ። የፊት ሳሙና ለብቻው አለ። እንዲሁም ደግሞ የልብስ ሳሙና አለ እና አሁን ልብስ ሳሙና ዲቫ ሳሙና አለ። ስካይ ሳሙና አለ። እንደውም የተለያዩ ሳሙኖችን እጠቀማለሁኝ። እና እንዲሁም ፈሳሽ ፈሳሽ ደግሞ በብዛት ላርጎ ላርጎ እጠቀማለሁኝ። እና እነዚህን የመሳሰሉት እጠቀማለሁ

መዝገቦችን ታስቀምጣለህ ነው አዎ መዝገቦችን በደንብ አድርጌ አስቀምጣለሁኝ። እንደውም የራሳችሁ የሆነ ማስቀመጫ አብጄ የተለያዩ መዝገቦች እንዳይጠፉብኝ ልክ እንዳስቀመጥኳቸው እንዳገኛቸው። በቤቱም ውስጥ ሆነን በመስሪያ ቤቱም ውስጥ ያሉ መዝገቦችን። ስርዓት ባለው መልኩ ልክ ስፈልግ ወደዛው ነው እንዳገኛቸው አድርጌ አስቀምጣለሁኝ

የምትወደው ከተማ የት ነው? እኔ እንግዲህ የምወደው ከተማ አዲስ አበባ አዲስ አበባን እወደዋለሁኝ። ባህር ዳርን እወደዋለሁኝ። ግን አዲስ አበባ የኢትዮጵያ ዋና ከተማ ናት። የተለያዩ ሙዚየሞች የሚገኙባት የህዝብ ብዛት ያለባት ናትና። የምትወደው ከተማ የት ነው? ለሚለው አዲስ አበባ

የድምጽ መልእክት ትልካለህ ነው አዎ የድምጽ መልእክት እልካለሁኝ። ማለትም ሀገር ውስጥ ላሉ ሰዎች ውጭም ከሀገሩ ከሀገር ውስጥ ከሀገር ውስጥም ላሉ ከሀገር ውጭም ላሉ የድምጽ መልእክት እልካለሁኝ። በሚሴንጀር በዋትሳፕ በኢሞ። እነዚህን በመሳሰሉ የድምጽ መልእክት ትልካለህ ለሚለው እልካለሁ

የፀሀይ መውጣትን ታያለህ ነው? አዎ ፀሀይ ጠዋት ላይ ብቅ ብዬ ሳያት። በቃ ድምቅ ብላ ገና እግሮቿን ሳትዘረጋ ምን ሳትል ድምቅ ብላ እንደ ጨረቃ ብቻ መስላ ሳያት ገና በጣም ደስ ይለኛልና። የፀሀይ መውጣትን ታያለህ ለሚለው አዎ ሁልጊዜ ስራየ እያልኩኝ ጠዋት ጠዋለ ላይ ብቅ እያልኩኝ አያለሁ

ሽቶ ትጠቀማለህ ነው አዎ ሽቶ እጠቀማለሁኝ። በተለይ በተለይ በቃ ወደ ስራ ቦታ ስኬድ። ወደ ውጭ ወጣ ሲባል። ደህና ደህና ልብስ ተቀይሮ። ወደ ውጭ ብቅ ሲባል ወይንም ደግሞ ልብስ ታጥቦ ልብስ አጥቤ እኔ። ልክ ሲደርቅ ሽቶ እየረጨሁኝ ነው እያጣጠፍኩ ማስቀመጥ የምወደውና ሽቶ ትጠቀማለህ ለሚለው አዎ እወዳለሁ

የአካል ብቃት እንቅስቃሴ ታደርጋለህ ነው? አዎ የአካል ብቃት እንቅስቃሴ አደርጋለሁኝ። ያው ጠዋት ጠዋት ላይ ጠዋት ጠዋት በመነሳት። ትንሽ ክብደት ያላቸውን ነገሮች በማንሳት። እንዲሁም ደግሞ የተለያዩ በጭንቅላት በመቆም ሴት አፕ በመስራት። በመገለባበጥ እነዚህ እነዚህ ነገሮች አካል ብቃት እንቅስቃሴ ታደርጋለህ ለሚለው አዎ አደርጋለሁ

የተበላሸ ነገር ማስተካከል ትችላለህ ነው? እኔ እንግዲህ የተበላሸ ነገር ማስተካከል አልችልም ማለትም። አሁን ለምሳሌ ስቶፍ ሲበላሽ ስልኮች ሲበላሹ የተለያዩ አምፖሎች ሲበላሹ ማብሪያ ማጥፊያ ምናምን በሚበላሹ ሰዓት። የሚችል ወይንም ስልጠናው ያለውን ሰው በማምጣት ነው እንዲያስተካክሉልኝ የማደርገው። ግን የተባላሽ ነገር ማስተካከል ትችላለህ ለሚለው እኔ አልችልም

ላፕቶፕ አለህ ነው እንግዲህ ላፕቶፕ እንግዲህ የጓደኛን የአንዳንድ ሰዎችን እንዲሁ ሲሰሩ አያለሁኝ። እኔ ግን ስማርት ስልኮችን የተለያዩ እነዚህ ሳምሰንግ ምናምን ሞባይል ነው እንጂ የምጠቀመው ላፕቶፕ የለኝም። እና ላፕቶፕ አለህ ለሚለው የለኝም

ታሪክ መንገር ትወዳለህ ነው እንግዲህ ታሪክ ከድሮ ሰዎች ከትልልቅ ሰዎች ያሳለፉትን ታሪክ የተለያዩ እንዴት? እንደነበር አኗኗራቸው የድሮ ጥንታዊ ታሪክ ምናምን ምናምን እንደዛ እንደዛን ሲያወሩ። ከሰዎች የሰማሁትን። እህ ያልኩትን ከትልልቅ ሰዎች የተረዳሁትን ለሌሎች ሰዎች መንገር እወዳለሁኝ

በምን ሰዓት ትተኛለህ? ነው እኔ የምተኛው እንግዲህ አምሽቼ እራት ስበላ ቴሌቪዥን ስልክ ላይ አንዳንድ ዩቲዩብዮችን ቲክቶኮችን የተለያዩ ነገሮችን ሳይ ምስል እቆያለሁና በምን ሰዓት ትተኛለህ? ለሚለው አራት ሰዓት እተኛለሁኝ

ስልጠና ትወስዳለህ ነው? አዎ። ስልጠና እንግዲህ የበለጠ አንዳንድ ነገሮቼን። ለማሳወቅ ከአንድ ቦታ ወደ ሌላ ቦታ እየወሰዱ ስልጠናዎችን ይሰጡናል እና እውቀት ተጨማሪ እኛ ደግሞ ይዘን መተን ለሌሎቹ ለማካፈል እንድናደርግ። ስልጠና ትወስዳለህ? ለሚለው አዎ እወስዳለሁ

ለበጎ አድራጎት ሰርተህ ታውቃለህ ነው? አዎ ለበጎ አድራጎት የተለያዩ እኔ ከምማርበትም ጊዜ ጀምሮ ትምህርት በምማርበት ሰዓት ጀምሮ በዓላት በሚመጣ ሰዓት ምግብ በማሰባሰብ። ጤፍ ምናምን እንዲሁም ደግሞ ገንዘብ በማሰባሰብ ጫማ ለሌላቸው ጫማ ልብስ ለሌላቸው ጫማ በመግዛት እናደርጋለን። እና ለበጎ አድራጎት ሰርተህ ታውቃለህ? ለሚለው አዎ ሰርቼ አውቃለሁ

በባህላችሁ ሰርግ እንዴት? ይከናወናል ነው እንግዲህ በእኛ ባህል ሰርግ በጣም ደስ የሚል ነው። በቤተክርስቲያን በቤተክርስቲያን የሚገባ አለ በቁርባን በተክሊል ተብሎ እንዲሁም ደግሞ እንዲሁ በቤት ውስጥ ሰርግ አለ እና በጣም በደመቀ ሁኔታ። ሰው ባልየው የልጅቱን ጥሎሽ ጌጣጌጥ ሲጥል ለቤተሰቦቿ ለእናቷ ለአባቷ ጌጥ ሲጥል። ዝግጅቱ የሰርጉ ዝግጅት ዶሮ የእርጥብ ስጋ ለብቻ ቁርጥ ለብቻ ጥብስ ለብቻ በማድረግ። እንዲሁም ደግሞ ሙዚቃም ከሆነ ሙዚቃ መዝሙሩም ከሆነ ሙዚቃ በደንብ ተደርጎ በደመቀ ሁኔታ ነው። የሚከናወነው

መዘመር ትወዳለህ ነው አዎ መዘመር እኔ በጣም ነው የምወደው። ቤተክርስቲያንም ላይ ሄጄ ታቦት በሚነግስበት ሰዓት ንግስ ባለ ሰዓት መዘመር ደስ ይለኛል። እንደውም ደግሞ ቤት ውስጥ ሆኜ ቤት ውስጥ ሆኜ በአንጉርጓሮ መልኩ። መዝሙር በመክፈት ያንን መዝሙር እያዳመጥኩኝ አብሬ እየዘመርኩኝ እንትን አላለሁና አሳልፋለሁ። እና መዘምር ትወዳለህ ለሚለው አዎ እወዳለሁ

ደብዳቤ መጻፍ ትወዳለህ ነው አዎ እኔ ደብዳቤ መጻፍ ደስ ይለኛል። ለቤተሰብ ለጓደኛ ለወዳጅ ዘመድ እንደውም ደግሞ ወንዶች ደብዳቤ ፅፈው ሲሰጡኝ ለነሱ ምላሽ። በመጻፍ ደብዳቤ። እንደዛ እያደረኩኝ ደብዳቤ ለጓደኛም ለቤተሰብም ለወዳጅ ዘመድም አድርጌ እጽፋለሁ። እና ደብዳቤ መጽሐፍ ትወዳለህ የሚለው አዎ እወዳለሁ

ስንት ቋንቋ ትችላለህ ነው? እኔ የምችለው ቋንቋ እንግሊዘኛና አማርኛ ነው ማለትም ሙሉ በሙሉ አማርኛ ቋንቋ እችላለሁኝ እንግሊዘኛ። አልፎ አልፎ። እንድሁም ትምህርቱንም ከታች ከሀ ጀምሬ ስለተማርኩት የእንግሊዘኛ ቋንቋም አንዳንድ እችላለሁና። ስንት ቋንቋ ትችላለህ ለሚለው? ሁለት

የይለፍ ቃልህን ትጠብቃለህ ነው? አዎ የይለፍ ቃልን እጠብቃለሁኝ። ምክንያቱም ይህ ቃል እንዳልፍ አልፈልግም። የይለፍ ቃሌን ጠብቄ ልክ በዛው ባልኩት ሰዓት ሁሉን ነገር እዲከናወን ነውና ምፈልግ። የይለፍ ቃልህን ትጠብቃለህ ለሚለው አዎ እጠብቃለሁ

መዋኘት ትችላለህ ነው? መዋኘት እኔ አልችልም። ግን ሀይቆች የተለያዩ ጣናዎች ምናምን ባሉበት ቦታ እየሄድኩኝ። ልጆች ዋና የሚችሉ ልጆች አሉ። እና እነዛን መመልከት በጣም ደስ ይለኛል ፎቶ እያነሳሁ እነዛን እያየሁኝ ዳር ላይ ቁጭ ብዬ እነሱን ስመለከት ደስ ይለኛል። ግን መዋኘት ትችላለህ ለሚለው እኔ አልችልም

ሳህኖችህም መታጠብ ትወዳለህ? ነው አዎ እኔ ሳህኖችን የቁርሷን በቁርሷ የምሳን በምሳ የራእይ የመክሰስን በመክሰስ የራትን በራት እያደረኩኝ ሁሉንም በንጽህና በመያዝ። የቁርስ እና የማታ የማታንና የቁርስን በአንድ በማጽዳት እንደዚሁ የቀንን የማታውን በአንድ በማጽዳት ሳህኖችን መታጠብ ትወዳለህ ወይ ለሚለው አዎ እወዳለሁ

ስማርት ፎን ትጠቀማለህ ነው? አዎ እጠቀማለሁኝ። በስማርት ፎን ነው። ሁሉንም ነገሮች። የቲክቶክ ቢሆን ዩቲዩብ ቢሆን ኢሜል የተለያዩ ቴሌግራምን። ሚሴንጀር ዋትሳፕ ሁሉን ነገር የምትጠቀመው በስማርት ፎን ነውና። ስማርት ፎን ትጠቀማለህ? ለሚለው አዎ እጠቀማለሁኝ

ኢንተርኔት አለህ ነው። ያው እንግዲህ ሁሉን ነገሮች። ሁሉ ነገር የሚሰራው ዳታም ቢበራ ስልክ የሚወራው ሁሉ ነገር በኢንተርኔት ነው። እና ኢንተርኔት አለህ ለሚለው? አዎ ኢንተርኔት አለኝ። ኢንተርኔት ሲኖር ነው ሁሉን ነገር የማደርገውና ኢንተርኔት አለኝ

ጢም ታቆያለህ ነው እኔ ሴት ነኝ ይኸው ሴት ላይ ጢም የለም። እና ሴት ስለሆንኩኝ እኔ ጥም የለኝም። ወንዶች ግን ወንዶች ግን በተለይ እነዚህ ትልልቅ ጳጳሳት። ምናምን አንዳንድ ደግሞ ወንዶች እንደ ጌጥ ለመጠቀም እያሉ ጤም እያቆያሉ አንዳንድ ሰው ደግሞ ቶሎ ብሎ ይቋረጡታልና። ጤም ታቆያለህ ለሚለው እኔስ ሴት ነኝ አላቆይም የለኝም

የትኛውን በዓል ትወዳለህ ነው? እኔ የምወደው በዓል የገና በዓል የገና በዓል። እንግዲህ ገናን በበጉ በፍየሉ በዶሮ በእንቁላሉ እንዲሁም ደግሞ የባህል ልብስ በመልበስ ከጎረቤት ጋር ቡናን ጠጣ በማለት አንድ ጋር በመሆን ከጓደኛ ጋር ከጎረቤት ጋር በማሳለፍ እጠቀማለሁ። እና የትኛውም በዓል ትወዳለህ የሚለው የገና በዓልን እወዳለሁ

ብዙ ትንሽ ሳለህ ነው እንግዲህ ብዙ ትንሽ ሳለሁ። የተለያዩ ጨዋታዎችን በመጫወት ከጓደኞቼ ጋር። ጭቃ በማብካት ገበጣ ጨዋታ በመጫወት ጨርቅ ኳስ ኳስ ነው እያልን ጨርቅ በማድቦልቦል በመስፋት በመርፌ በጨርቁ ኳስ ቮልቮሊ በመጫወት እናደርግ። ነበርና ብዙ ትንሽ ሳለህ ለሚለው እነዚህን ነገሮች አደርጋለው

መዋቢያ ትጠቀማለህ ነው? አዎ መወቢያ እጠቀማለሁኝ። ሴትም ስለሆንኩኝ። እርሳስ ኩል። የፊት ፌሮች። እንዲሁም ደግሞ ጥርት የሚያደርጉ የተለያዩ። የፊት የሚቀባቡ የእጅ የሚቀቡ። አርቲፊሻል ጥፍር። እንዲሁም የተለያዩ ጥፍር ቀለሞችን ሁሉን ነገሮች እጠቀማለሁኝ። እና መዋቢያ ትጠቀማለህ ለሚለው አዎ እጠቀማለሁ

በብእር ወይስ በእርሳስ ትጽፋለህ? ነው እንግዲህ እኔ በብእርም በእርሳስም እጽፋለሁኝ። ማለትም በእርሳስም አንዳንድ ነገሮችን እየተለማመድኩኝ በላጲስ እያጠፋሁ እንደገና ደግሞ በእርሳስ የተ ትክክል የሆነውን በብእር በተለያዩ በስኪቢርቱዎች በሰማያዊ፣ በቀይ እንደውም፣ በማርከርን ምናምን በማድመቅ እሰራለሁ እና በብእር ወይስ በእርሳስ ትጽፋለህ? ለሚለው በሁለቱም እጽፋለሁኝ።

እድለኛ የሚለው እንግዲህ እድለኛ ሲባል። አንድ ሰው እጣ ቆርጦ ወይንም ሎተሪ የሚባል ያንን ቆርጦ ከትንሽ ጀምሮ እስከ ትልቅ ድረስ በቃ በስሙም ይሁን በተለያየ ነገር ቆርጦ ያ ነገር ሲወጣለት። እድለኛ ነው ይባላል እና እድለኛ ሲባል አንድ ነገር ሲያገኝ ነው።

ሌሊት ሲባል እንግዲህ ሌሊት ማለት እኩለ ሌሊት አለ ስድስት ሰዓት ላይ ሌሊት ሲባል ስድስት ሰዓት ሰባት ሰዓት እንግዲህ ሰዎች ትንሽ የሚሉበት ሌሊት የሚባለው እንግዲህ። ሁሉም ሰዎች ቤታቸው ሆነው ማንም ሰው ወደ ውጭ ሳይወጣ ቤታቸው ውስጥ ትኝት ብለው ጨለማ ማለት ነው። እንግዲህ እንቅልፍ ላይ ሁላችንም እንቅልፍ ላይ የምንሆንበት እንደማለት ነው ሌሊት ሲባል

ደሞዝ የሚለው እንግዲህ ደሞዝ ሲባል የመንግስት ሰራተኛ አለ ቋሚ የሆነ ደሞዝተኛ በኮንትራት የተቀጠረ አለ። በተለያዩ በቃ ዘበኝነት ይሁን እንደ አጠቃላይ የመንግስት ተቋማት ምናምን ያ ሁሉም እንግዲህ ደሞዝ እየተከፈለው ነው እሚሰራው። እና ደሞዝ ሲባል እንግዲህ በአንድ ወር ተሰርቶ በወር በወሩ የሚሰጠው ደሞዝ እንለዋለን ማለት ነው

እግር ሰይብ ሲባል እንግዲህ እግር ሁለት እግር ያለን የትም ቦታ ደርሰን መምጣት የምንችል እግር እንግዲህ ህይወት ያላቸው ነገሮች በሙሉ። ያላቸው ናቸውና እግር የምንለው አልንበት ቦታ ደርሰን እንደ ልባችን ተራምደን። የምንመጣበት ሲሆን እግር የምንለውን እንግዲህ በዚህ መልኩ እገልጸዋለሁ።

ምግብ ቤት ሲባል እንግዲህ ምግብ ቤት የደረሰ ምግብ አለ እንደማለት ነው። እና የራበው ሰው ወንድም ይሁን ሴትም ይሁን። ወይንም ሰውም ለማጋበዝ ይሁን ልክ እዛ ምግብ ቤት ተተባለበት ቤት ሲገባ የደረሰ ምግብ በቃ የደረሰ አስቸኳይ የሆነ ምግብ ይገኛል ማለት ነው። እና ምግብ ቤት ሲባል ሁሉም ነገር በፈለጉት አይነት ፓስታ ሊሆን ይችላል መከሮኒ ሊሆን ይችላል ሁሉ ነገር። ሊኖር ስለሚችል በያይነት ስጋ ሁሉ ነገር ስለሚቀርብ። ምግብ ቤት ሲባል እንግዲህ እንደደረሱ ምግብ የሚገኝበት እንደማለት ነው

ሜይ። ሲል እንግዲህ ሜይ የሚለው ቃል። አስራ ሁለት ወራቶች አሉ አስራ ሁለት በአመት ውስጥ አስራ ሁለት ወር አለ ከእነዛ ውስጥ እንግዲህ አንዱ ሜይ የምንለው ነው። ሜይ ሲባል እንግዲህ የግንቦት ወርን የያዘ ነው ከአሥራ ሁለት ሁለት ወራቶች ውስጥ። ሜይ የምንለው የግንቦት ወር እንደሆነ ነው የሚገልጸው

ቡናማ ሲባል እንግዲህ ቡናማ ከለር ነው ይሄ ነገር ቡናማ ከለር ነው ይባላል። የልብስም ሊሆን ይችላል የቤት ቅብም ሊሆን ይችላል የቤት ቀለም። የተለያዩ በጫማም ዙሪያ ሊሆን ይችላል። እና ቡናማ ሲባል እንግዲህ ከቀለም አንዱ ነውና ቡናማ ቀለም ነው ቡናማ ከለር ይዟል ይባላል። እና ቡናማ እሚለው አንዱ ከቀለም ውስጥ የምንጠራው ነው

ልብስ ሲባል እንግዲህ ልብስ ሲባል የሰው ልጅ የሰው ልጅ ራቁቱን እንዳይሄድ በቃ ሰውነቱን መሸፈኛ ነው። እንግዲህ ልብስ ሲባል። ሱሪም ይሁን ቀሚስም ይሁን ጉርድ ቀሚስም ይሁን የተለያየ ነገር ወንድንም ሴትንም። በቃ ራቁት እንደይኬድ። የሚሸፍንልን በቃ ሰውነታችንን የሚሸፍንልን የሚያለብስልን ልብስ እንለዋለን ማለት ነው

አቀራረብ ሲባል እንግዲህ አቀራረብ ማለት የሆነ የቡድን ስራ ሊሆን ይችላል። ቡድን ስራ ላይ እስኪ አቀራረባችሁችሁ እንዴት ነው? እንዴት ነው የሰራችሁትስ አቀራረብ አድርጉ። ምናምን ይባላል እና አቀራረብ ሲባል እንግዲህ የተሰራ ነገር ሊሆን ይችላል ወይንም ደግሞ ከሰው ጋር ያለን የአቀራረብ ሁኔታ ሊሆን ይችላል። እንዴት ነው አቀራረብህ እንዴት ነው አቀራረብሽ ምናምን እንደማለት እና። አቀራረብ ሲባል እንግዲህ ቀርቦ ሁሉን ነገሮች የውስጥን ሀሳብ ምናምን መነጋገር። አንዱ ለአንዱ ሀሳብን መለወጥ እንደማለት ነው

አጭበርብር ሲባል እንግዲህ አጭበርብር በውጤትም ሊሆን ይችላል። ተማሪ ተማሪ ከመምህር ጋር። ጋሼ አጭበርብርና ውጤቴን ጥሩ ነገር ስጠኝ ሌላ ተማሪ እንዳያይብኝ አጭበርብረህ ስራልኝ ምናምን ይባላል። እንግዲህ ማጭበርበር ማለት ትክክል ጥሩ ያልሆነ ነገር የራሴ ያልሆነን ነገር ጨምርልኝ ወይንም ከራስህ ጨማምረህ አድርግልኝ እንደማለት ነው። እና አጭበርብር ማለት አጭበርብሮ መስራት እንደማለት ነው። ጥሩ ያልሆነ ነገር

አውቶብስ ስንል እንግዲህ አውቶብስ ከአንድ ቦታ ወደ አንድ ቦታ ሰዎችን የሚያንቀሳቅስ ነው። እንግዲህ አውቶብስ ስንል ብዙ ሰዎችን የሚይዝ እንደ አገር አቋራጭ እንደ ማለት ነው። አውቶብስ መኪና የምንለው። እና አውቶብስ የምንለው ከአንድ ቦታ ወደ አንድ ቦታ የሚያደርስ ማለት ነው

ሆስፒታል የምንለው እንግዲህ ሆስፒታል ሲባል ህመምተኛ ሄደው ድነው ማስታገሻ አግኝተው የባሰባቸው ድነው ወይንም ለጊዜው የሆነ ከዛ ከባሰባቸው መለስተኛ በቃ ወደ መለስተኛነት ተደርሶ የሚመጣበት እንዲሁም ደግሞ ነፍሰ ጡሮች ሄደው ወልደው የሚመለሱበት ነው። እና ሆስፒታል ሲባል እርጉዝም ከሆንን በሰላም ወልደን የምንመጣበት። ህመምም ቁስል ቢሆን የተለያየ በሽታ አይነት ቢሆን ሄደን ታክመን ድነን የምንመጣበት ማለት ነው። ሆስፒታል ሲባል

ንግድ ሲባል እንግዲህ ንግድ በብዙ ብዙ አይነት ንግድ አለ። ለምሳሌ አሁን ንግድ ሲባል እንግዲህ የጫማ ንግድ አለ የልብስ ንግድ አለ የተለያዩ የሚቀባቡ መዋቢያዎች እነዛን ንግድ ይነገዳል። የተለያየ በቃ ብዙ ነገር የሸቀጣ ሸቀጥ ሊሆን ይችላል። ብዙ አይነት የንግድ አይነቶች አሉና ትንሽ ትልቅ መካከለኛ አሉ። በደረጃ እና ንግድ ማለት እንግዲህ ከአንድ ነገር ላይ ከአንድ ብራችንን የገዛንበትን ከዛ በላይ የምናገኝበት ማለት ነው። እንደ ትርፍ ማለት ንግድ ሲባል እንግዲህ የምናገኝበት ጥሩ ነገር የምናገኝበት ከዋናችን ከዋናችን ዋናችን ሳንነካ ትርፍ የምናገኝበት ማለት ነው

እድል ይስጥልኝ ሲባል እንግዲህ እናቶች አባቶች ልጆችን ይመርቃሉ እና ልጄ ጥሩ እድል ደስ የሚያሰኝ እድል ይስጥልኝ። ይባላል እንግዲህ እድል ይስጥልኝ ሲባል ጥሩ የሆነ ልፋት የሌለው ድክመት የሌለው መኖሪያ። እንዲሁም ቀለል ያለ በቃ ስራ ስራው ቀላል ሆኖ ብዙ ነገር ሊገኝበት የሚችል እድል ይስጥልኝ የሚባለው። እንግዲህ ልፋት ድክመት ትክተት እየሌለው እንደማለት ነው

አማርኛ አልችልም ሲባል እንግዲህ አማርኛ አልችልም ማለት አማርኛ ቋንቋ ብዙ አይነት ቋንቋዎች አሉ። እና እኔ የምችለው አማርኛ ነው እንግሊዘኛ ነው ኦሮምኛ ነው አፋርኛ ነው ሊል ይችላል። እና ሌሎች ሌሎች ቋንቋዎችን ነው። እንጂ የምችለው እኔ አማርኛ አልችልም የሚለው እንግዲህ አማርኛ ቋንቋ አልችልም እንደማለት ነው። መነጋገሪያ ቋንቋዬ ሌላ ነው እንደማለት ነው

ደህና ሁን ስንል እንግዲህ ደህና ሁን የምንለው ከሰው ጋር ተገናኝተን አውርተን አውርተን ሊሆን ይችላል። ሌላ ቦታ እኔም ሌላ ቦታ ስንሄድ በል እሺ ደህና ሁን በሰላም ግባ። ደህና ሁን ወሎህ ሁሉ ያማረ ይሁን። መንገደኛም ከሆነ በደህና ግባ ደህና ሁን እንግዲህ ቻው ይባላል። እና በስልክም ከሆነ አውርተን አውርተን ስናበቃ ቻው ደህና ሁን እንላለን። እና ሰላም ሁን። ደህና ሁን ጤናህን አግኝ ምናምን እንደማለት ነው ደህና ሁን ማለት

ዶሮ የምንላት እንግዲህ ዶሮ ጥቅም አላት፤ በእንቁላልም እንቁላል ትጥላለች፣ ጫጩት ትፈለፍላለች፣ እንዲሁም ደግሞ ለሥጋነት፣ በተለይ በተለይ በዓል በመጣ ሰዓት በጣም ደስ የሚለው መጀመሪያ ከበግም ከከብት ስጋም ይልቅ ቅድሚያ ዶሮ ነው የምናርደው፤ በባህላችን ማለት ነው፤ እና ዶሮ እንግዲህ ለሥጋነት የምትውል፣ ጫጩት ትፈለፍላለች። ሌሎች ዶሮዎችን ለማራባት፣ እንዲሁም ደግሞ እንቁላል ትጥልልናለች፤ እና የዶሮ ጥቅም ይህን ይመስላል።

ኢሜል ሲባል እንግዲህ ኢሜል የተለያዩ ፋይሎችን የትምህርት እሚያስፈልጉ በትምህርት ዙሪያ ያሉ ነገሮችን እየጻፍን ሁሉን ነገሮች እያደረግን ከሌላ ሰው ጋር ለሌላ ሰው እንዲያውልን እየላከን እንዲሁም ደግሞ ለጓደኛ እየተላላክን እየተያየን ይህንን አስተካክል ይህንን አስተካክሊ እየተባባልን ነው እምንጠቀምበት እንግዲህ ኢሜል ብዙ ጥቅም አለውና። ኢሜልም በዚህ መልኩ ገልጸዋለሁ

እንደምን አመሹ ይባላል። እና እንደምን አመሹ ሲባል ደህና ውለዋል። ውሎ ውሎ ሀሪፍ ነበር። ሴትም ከሆኑ ውሎ ሀሪፍ ነበር ማዘር እንደምን አመሹ ፋዘር እንደምን አመሹ። ጥሩ ነበረ። ውሎ ሀሪፍ ነበረ ይባላል። እና እንደምን አመሹ ማለት እንግዲህ እውሎውን ውሎሁን በደህና ተውሏል ወይ? ጤንነትስ እንዴት ነው? ሰላሙስ ተብሎ ይጠየቃልና። እንደምን አመሹ ሲባል በዚህ መልኩ ነው የምገልጸው

ለጥፍ የምንለው እንግዲህ ለጥፍ ሲባል ማስታወቂያ ማስታወቂያ ሊሆን ይችላል የቤት የቤት ሽያጭ ሊሆን ወይንም የቤት ሰራተኛ ሲፈለግ ሊሆን ይችላል። ስለ ትምህርት ማስታወቂያ በተለያዩ ፊልዶች የወጣ ማስታወቂያ ሊሆን ይችላል። እና ይህንን ወረቀት ይህንን ማስታወቂያ እዛ ቦርዱ ላይ አማካኝ የሆነ ቦታ ላይ ለጥፍ እንላለን እና ለጥፍ ሲባል ማንኛውም ሰው እንዲያየው የሚለጠፍ ነው

አገልግሎት ሲባል እንግዲህ አገልግሎት ማለት አሁን በስራ ደረጃ ላይም ስንሄድ በዚህ ስራ ላይ እኮ ይሄንን ያክል አመት አገልግያለሁኝ። እንደዚህ። የተለያዩ ሰዎችም እንትናችን ጡሪይታ ሲወጡ ይህን ያክል አመት እኮ አገልግሎት አድርጌያለሁኝ። ምናምን ይላሉ እና አገልግሎት ማለት የተሰራበትን ዓመተ ምህረት። በመቁጠር ይሄን ያክል አመት አድርጌያለሁ። ይሄን ያክል አመት እኮ በዚህ ስራ ላይ ይሄን ያክል አድርጌያለሁ እንደማለት ነው

ሰላም የምንለው እንግዲህ ሰላም ሲባል የሀገር ሰላም አለ የቤተሰብ ሰላም አለ። ሰላም ማለት እንግዲህ በቃ ጸጥ ያለ ወከቤ የለበት ጫጫታ የሌለበት ተኩስ ምናምን የሌለበት። በቃ ፍቅር ሰላም ያለበት እንደማለት ነው። ሰላም ሲባል እንግዲህ ማንም ሰው ሳይሰጋ ሳይጨናነቅ እንደ ልቡ ምሽት ቢሆን ቀን ቢሆን ወጥቶ እንደ ልቡ ሰርቶ የሚገባበት ማለት ነው። ሰላም ሲባል

ውሃ የምንለው እንግዲህ ውሃ ሁሉም ህይወት ያለው ነገር በሙሉ ካለውሃ መኖር አይችልም ካለውሃ መኖር አይችልምና። ውሃ የምንለው እንግዲህ ህይወት ያለን ነገሮች በሞላ የምንጠጣው ሲጠማን። የምንታጠብ ቆሻሻችንን የምናወርድበት የልብስ ቆሻሻን የ እቃዎችን ቆሻሻ የተለያዩ ነገሮችን የምን ንጹህ የምናደርግበት ማለት ነው። እንግዲህ ውሃም ሲገለጽ በብዙ ሁኔታ እንገልጸዋለን

ስድስት ሲባል እንግዲህ ስድስት ማለት እ ከቁጥሮች ውስጥ አንዱ ነው። እ እንግዲህ የቁጥር ማለቂያ የለውም። እ እና ደግሞ ከዜሮ እ እስከ ዘጠኝ ባሉ ውስጥ ሊገኝ የሚችል ነው። ስድስት እና ቁጥር ማለቂያ የለውም። ስድስት የምናያት ከቁጥሮች ውስጥ የምትመደብ ናት። እናም በአምስት እና በሰባት መካከል ልናገኛት የምንችለው ናት ማለት ነው

እቅድ ሲባል እቅድ እንግዲህ የነገ እቅድ አለ የሳምንት እቅድ አለ የወር እቅድ አለ የአመት እቅድ አለ የስድስት ወር እቅድ አለ እና እቅድ ሲባል እንግዲህ ከነገ ጀምሮ ነገ ይሄንን ነገር አደርጋለሁ ብሎ ማቀድ ገና ለወደፊት ሊደረግ የሚችል ነገር ማለት ነው። እቅድ ማለት። እና ይሄንን መሆን እፈልጋለሁ ለወደፊት ምናምን እያልን እናቅዳለን። እና እቅድ ሲባል እቅድም በዚህ መልኩ ነው የምገልጸው

ስለተገናኘን ደስ ብሎኛል። ነው እንግዲህ ስለተገናኘን ደስ ብሎኛል። የሚለው ተጠፋፍተን ተጠፋፍተን ከርማን ወይንም ደግሞ እኔ አገር ውስጥ ሌላኛው ወንድም ይሆን ሴትም ሊሆን ይችላል እና ውጭ ሀገር ሄዶ ሲመጣ ስንገናኝ ውይ ስለተገናኘን ደስ ብሎኛል! የሚል በቃ የደስታ ስሜት መግለጽ ማለት ነው። እና በስልክም ሊሆን ይችላል። በስልክም እንደዚሁ ሀገር ውስጥ ሊሆን ይችላል። ተጠፋፍተን ጠፋ ተጠፋፍተን ከኖርናቸው ጋር ሀገር ውስጥም ሊሆን ይችላል። እና በስልክም ስንገናኝ ድንገት ፌስቡክ ላይ ተያይተን ሊሆን ይችላል። ተለያዩ እንትኖች ላይ ስለተገናኘን ደስ ብሎኛል! የሚለው ቃል እንግዲህ የደስታን ቃል መግለጽ ነው።

መልካም ልደት ሲባል እንግዲህ የልደት ቀንን ስናከብር በስልክም ደውለው ሊሆን ይችላል። እንዴት ነሽ ደና ነሽ ሲባል ዛሬ እኮ ልደቴ ነው። ስል መልካም ልደት የደስታ ቀን ያድርግልሽ። ልደትሽን ያማረ ይሁንልሽ መልካም ልደት ብያለሁ። ይላሉ እና ወንድም ከሆነ መልካም ልደት ብያለሁ። የተስፋ የሳቅ ጨዋታ የሰላም ያድርግልሽ ምናምን ብለው መልካም ልደትን እንገልጻለን። ይላሉና መልካም ልደት ብለናል ሲባል እንግዲህ የደስታን ቀን እንደማለት ነው

ጁን ሲባል እንግዲህ ጁን አስራ ሁለት ወራቶች አሉ በአንድ አመት ውስጥ እና ከአስራ ሁለቱ ወራቶች ውስጥ ደግሞ አንዱ ጁን ነው። ወይንም ደግሞ የሰኔ ወር ልክ ክረምት ሊገባ ክረምት ሊገባ እየተዳረሰ ምናምን መሆኑን እንገልጻለን። እና ጁን የምንለው እንግዲህ ከአስራ ሁለቱ ወራቶች ውስጥ አንዱ ጁን ወይንም የሰኔ ወር ብለን እንገልጸዋለን

ስራ ስንል እንግዲህ ስራ ትንሽ አይል ትልቅ አይል መካከለኛ መካከለኛ አይል ሁሉ ነገሮች ሰዎች ሁሉ ተሰማርተው የሚሰሩት ሁሉ ምን እንለዋለን ስራ እንለዋለን። ማለትም የሰው ልጅ ሰርተን ነው የምንበለው የምንጠጣውም የምንለብሰው የምናገኘው። እና ስራ ሲባል እንግዲህ ሰው ሁሉ ልክ በአቅሙ ልክ ትንሽ ትልቅ ሳይል። ስራውንም ትንሽ ትልቅ ሳይል ተሰማርተን የምንሰራበት ገንዘብም የምናገኝበት ነው

ማስተካከያ ሲባል እንግዲህ የተበላሸን ነገር ወደ ትክክለኛው ቦታ ለማድረግ ወይንም ኤክስ የሆነውን ወደ ራይት ቦታ ለማድረግ ማስተካከያ። እስኪ የሆነ በቃ የተባለሽውን ነገር ወደ ማስተካከያነት እን እንውሰደው እንቀይረው እንላለን። እና ማስተካከያ ሲባል እንግዲህ የተበላሸን ነገር ወደ ማስተካከል ጥሩ ወደሆነው ቦታ መለወጥ ማለት ነው

ሀላፊ የሚባለው እንግዲህ ሀላፊ ሲባል ዋና ከእሱ በታች ያሉትን የሚያስተዳድር ማለት ነው። ለምሳሌ መምህራኖችን መምህራኖችን የሚያስተዳድር ዋና ሀላፊ ርዕሰ መምህር አለ ሱፐርቫይዘር አለ። እንዲሁም ደግሞ ቢሮም ላይ ቢሮ ላይ ዋና ሀላፊ አለ። እና ሀላፊ ሲባል እንግዲህ ከታች አሉትን ልክ በሱ ስራ አድርጎ ጥሩ ነገር እንዲሰሩ ጥሩ ነገር እንዲያደርጉ ዋና ሆኖ የሚያስተዳድር ማለት ነው

መስኮት ሲባል እንግዲህ መስኮት በየሁሉም ቤት ላይ ስንሰራ በርና መስኮት። ሁሉም ቤት ላይ አለ። ማለትም መስኮት እንግዲህ ሙቀት በሚሰማ ሰዓት መስኮቱን ክፈቱት ንፋስ እስኪ ይግባ እንላለን። እና መስኮት ማለት እንግዲህ ሙቀትም ሲኖር ለንፋስ እንዲገባ ያደርገናል። እና መስኮት የምንለውን ገልጽ ቃል እንግዲህ እኔ በዚህ መልኩ ነው የምገልጸው

በጀት ሲባል እንግዲህ የአመት በጀት አለ። የአመት በጀት አንድ ጊዜ ይለቀቃል ከዚያ በኋላ። ለመንግስት ሰራተኞችም እንደ ልብ የሚከፈል በወር በወሩ ከዛ ከበጀት ላይ ከተበጀተው ላይ። እንዲሁም ደግሞ የሌላም የቤት በጀት ሊሆን ይችላል ቤትን ስናስተዳድር። የአመት በጀት ጤፍ ይሄን ያክል እናድርግ ይሄን እናድርግ እናያለን። በጀት ማለት እንግዲህ አንድ ጊዜ የምንበጅተው የቀለብም ሆነ የገንዘብ እንደማለት ነው

ፈጣን ሲባል እንግዲህ ፈጣን ማለት የሆነ ቦታ ደርሶ የሚመለስ ወይንም ደግሞ የሆነን ነገር ቶሎ አድርስ ሲባል በፍጥነት በቃ ባልዘነጋ መልኩ ያን ነገር በፍጥነት ማድረስ ማለት ነው። ፈጣን ሲባል አከሌ እኮ በጣም ፈጣን ነው። የነገሩትን ነገር ወይንም የሰጡትን አድርስ የተባለውን ነገር በጥሩ ሁኔታ አድርጎ ያደርሳል ይባላል። እና ፈጣን ማለት የተላከውን መልእክት ቶሎ የሚያደርስ ስጥ የተባለውን ቶሎ ሊሰጥ የሚችል ማለት ነው

አረንጓዴ ሲባል እንግዲህ ከቀለማት ውስጥ አንዱ ነው። አረንጓዴ ሲባል አረንጓዴ ቀለም እንግዲህ በጣም አሁን ክረምት በተለይ በሚመጣበት ሰዓት ላይ ሁሉም እጽዋቶች ለምልመው አረንጓዴ ለብሰው ነው። ምናያቸው እና አረንጓዴ ሲባል እንግዲህ ፍክት ያለ ደስ የሚል። ለቤት ቀለምም ለሁሉም ነገር ሊያገለግል የሚችል ነው። እና ደስ የሚል አንዱ የልምላሜ አይነት ነው

ድንች ሲባል እንግዲህ ድንች ለምግብነት የሚውል ነው። ማለትም የስኳርድንች አለ እንዲሁ ተቀቅሎ ካለምንም መበያ ብቻውን የሚገመጥ። እንደውም ደግሞ የወጥ ድንች የወጥ ድንች የምንለው ደግሞ ብቻውንም ቢሰራ ከካሮት ጋር ቢሰራ ከቀይ ስር ጋር ቢሰራ ከጎመን ጋር ቢሰራ ከተለያዩ ነገሮች ጋር ቢሰራ ለምግብነት ሊውልልን የሚችል ነው

ምን የሚለው እንግዲህ እንደ መጠይቅነትም እንጠቀመዋለን። "ምን ምን ማለት ነው?" "ምን ምን ላድርግልህ?" "ምን አልክ? ያልከው እኮ አልተሰማኝም።" ምናምን እንላለን፤ እና ምን ምንላድርግ "አልተሰማኝም፤ ምንድነው ያልከኝ?" ምናምን እንላለን። ምን ማለት እንግዲህ፣ "ምን ላድርግልህ?" "ምን ምን ማለት ነው? የተናገርከው ነገር አልገባኝም።" ምናምን እያልን "ምን" የምትለውን ቃል እያስገባን እንጠቀምበታለን።

ጫማ እንግዲህ ጫማ ሲባል ለህፃን ለትንሽ ለትልቅ ለአዋቂ ለሴት ለወንድ ሳይል ለሁሉም አገልግሎት ላይ የሚሆነው ጫማ ሲባል እንግዲህ በሽፍንም ይሁን በሂልም ይሁን በሁሉም ሁሉም እንደየ ፍላጎቱ ልንጠቀማቸው የምንችል ግን ከእሾህ ከሙቀት መሬት እንዳይፈጀን ጭቃ እንዳይነካን እሾህ እንዳይወጋን ጠጠር እንዳይወጋን የምንጠቀምበት ነው። እንግዲህ ጫማ ሲባል የፈለግን ቦታ ጫማ ለብሰን እንንቀሳቀሳለን

መናገር ሲል እንግዲህ መናገር ሲባል አንዳንድ ሰዎች ሳያሰላስሉ ክፉ ነገርም ሊናገሩ ይችላሉ ጥሩ ነገርም ሊናገሩ ይችላሉ ሰውን የሚያስደስት ነገርም ሊናገሩ ይችላሉ። እና መናገር ማለት እንግዲህ አስበንበትም ሊሆን ይችላል ሳናስብበትም ሊሆን ይችላል። ከቃላችን ያው አውጥተን የምንናገረው ነገር ማለት ነው። መናገር ሲባል ማውራት እንደማለት

ፈልግ የሚለው እንግዲህ ፈልግ ሲባል የሆነ እየጠፋ ነገር ሊሆን ይችላል። እንስሳ ጠፍቶ ሊሆን ይችላል። እስኪ ይሄንን ይሄ እንስሳ ጠፍቶኛልና በግም ሊሆን ይችላል በግየ ጠፍቶኛልና እስኪ ፈልግልኝ ፈልግ እና አግኝልኝ። በየትም በየትም ተደዋወልና ይባላል። ሰውም ከሆነ ደግሞ ወይንም ተደብቆ ሌላ ቦታ ሊሄድ ስለሚችል ልጄ ጠፍቶኛል እስኪ ተፈላለግልኝ ፈልግ ይባላል። እና ፈልግ ማለት የጠፋን ነገር ፈልጎ ማግኘት እንደማለት ነው

ከሰአት የሚለው እንግዲህ ከሰአት ስንል። ከስድስት ተኩል ወይም እስከ ሰባት ሰዓት ባለው ከጧት እንወስደዋለን እና ከሰባት ተኩል በኋላ ያለውን ከሰአት ብለን ነው የምንጠራውና። ከሰአት ሲባል ከሰባት ሰዓት ተኩል በኋላ። እስኪ ከሰአት እንገናኝና የምናወራው አለ እንደዚህ የምናደርገው አለ እንላለን። እና ከሰአት ሲባል ከሰባት ሰዓት ወደዛ ያለው ከሰአት ብለን እንጠራዋለን

ቤት ሲባል እንግዲህ ቤት ሁሉም ፎቅ ቢሆን አነስ ያለች ቆርቆሮ ቤት ብትሆን ቪላ ቤት ቢሆን ሰርቪስ ብትሆን ትልቅ ቤት ቢሆን እንደ አጠቃላይ በቃ እንደ መጠለያነት የምንጠቀመው በሞላ ቤት ብለን እንጠራዋለን። እና ቤት ማለት እንግዲህ ከፀሀይ የምንድንበት ከዝናብ የምንድንበት ከቅዝቃዜ የምንድንበት። እንደ ልባችን በርን መስኮትን በመዝጋት እንደ ልባችን ቤት ውስጥ ልንቀመጥ የምንችል ዋና የሰው ልጅ መጠለያ እንደማለት ነው

ስትራቴጂ ሲባል እንግዲህ ስትራቴጂውን በጠበቀ ይሄን ነገር እናስኪደው ይባላል ስትራቴጂ ሲባል እንግዲህ ጥሩ በሆነ መልኩ ያኔ የጀመርነውን ነገር ወይንም ያቀድነውን ነገር ስትራቴጁን በጠበቀ መልኩ እናስኪደው ይባላል። እና ስትራቴጂ ሲባል ጥሩ በሆነ መንገድ ለማስኬድ ጥሩ በሆነ መንገድ ሰርቶ ለመፈጸም እንደማለት ነው

ዳቦ የምንለው እንግዲህ ዳቦ ሲባል ለምግብነት የሚውል ነው። እናም የተለያየ የዳቦ አለ። ማለት የምናበስልበት ትልቅ ዳቦ አለ ትንሽ ዳቦ አለ። የፓትራ ዳቦዎች አሉ የትሪ ዳቦዎች አሉ በሸክላ በእሳት ሆኖ የሚበስሉ ዳቦዎች አሉ ኬክ ዳቦዎች አሉ ክሬም ያላቸው የሌላቸው እና። ዳቦ ሲባል እንግዲህ እንደዚሁ በተለያየ ነገር ያበሰልናቸው ሲሆኑ ለምግብነት የምንገለገልበት ነው

ነገ ሲባል እንግዲህ ነገ ማለት አሁን ለምሳሌ ዛሬ ዛሬ ማክሰኞ ነው ማክሰኞ ነው። ነገ እንግዲህ ይሄን ይሄን ይሄን ነገር እንፈፅማለን ካልን ነገ እንግዲህ እሮብን አስደግፎ ማለት ነው። ለነገ ገና የዛሬን ቀን ሳይሆን ለነገ እና ነገ ሲባል ገና ነገ ውለን ስናድር ማለት ነው። እና ነገ ሲባል ለነገ እንደማለት ነው።

ትብብር ሲባል እንግዲህ ትብብር ሲባል አንድ ሰው ብቻ ሳይሆን ሁለት እና ሶስት ሆነው ለምሳሌ አሁን ጥል በሚካሄድበት ሰዓት ላይ አንድ ሰው ሁለት ሰዎች ይጣላሉ እና ወይ የአንደኛዋ ወንድም ወይ የአንዷ እህት ምናምን መጥቶ ትብብር ማድረግ አንዱን ሌላኛውን ለመምታት ተባብሮ እንደማለት ነው። እና ትብብር ሲባል ትብብር አድርገው ሁለት እና ከዚያ በላይ ሆኖ ትብብር ሊያደርጉ የሚችሉ እንደማለት ነው

ቆንጆ ሲባል እንግዲህ ቆንጆ በምድር ላይ ሰው ሁሉ አንድ ፍጡር ነው ፍጡር ነው። እና ሁሉም ቆንጆ ነው እንደ አፈጣጠራችን ግን። እንዲሁ ሰው ለሰው እከሌ እኮ ቆንጆ ናት። እከሌ እኮ አፍንጫዋ ነው ቆንጆ ያደረጋት አይኗ ነው ቆንጆ ያደረጋት ቁመናዋ ነው ቆንጆ ያደረጋት ይባላል። እና ቆንጆ ሲባል ያው። ሁላችንም አንድ ሆነን እንዲሁ እርስ በእርሳችን እከሌ ቆንጆ ናት ምናምን እንላለን እና። ቆንጆ ሲባል ከአፍንጫም ከአይንም ሊሆን ይችላል። ከቁመናም የቆነጀ ከአለባበስም ሊሆን ይችላልና ቆንጆ ሲባል በዚህ መልኩ ነው

እንደምን አደሩ ሲባል እ እንግዲህ አዳር እንዴት ነበር? እ አዳር ጥሩ ነው ወይ ሰላም ነው ወይ? እ አሟቸውም ከሆነ እንደምን አደሩ ተሽሎታል ወይ? እ አዳር እንዴት ነበር እንቅልፍ ወሰዶት ወይ? የሰላም ሌሊት የሰላም ንጋት ሆኖሎት ወይ? እንላለንና እንደምን አደሩ ሲባል ጤናቸውን አስተዳደራቸውን እንደመጠየቅ ማለት ነው

ስንት ነው ሲባል? ስንት ነው ማለት እንግዲህ የዋጋ ተመን የዋጋ ጥያቄ ነውና። እና በገበያ ዙሪያ ገበያ ላይ ሄደን ይሄ ጎመን ስንት ነው? ወይንም ደግሞ ይሄ ምስር ስንት ነው? ሸቀጣ ሸቀጥም ቦታ ሄደን ጤፍም ከሆነ ይሄስ ስንት ነው እንላለን? እና የዋጋ ተመንን ስንት ስንት እንደሚሸጥ ስንት እንደሚሄድ መጠየቅ ማለት ነው

ሶስት የሚለው እንግዲህ ከቁጥሮች ውስጥ አንዱ ሶስት የምንለው ነው። እና ሶስት እንግዲህ በአንድ ቁጥር እና በ በሁለት ቁጥር እና በአራት ቁጥር መካከል ሊገኝ የምትችል ቁጥር ናትና። ሶስት ማለት እንግዲህ በጣም ብዙ ቁጥሮች አሉ። ከሁሉም ቁጥሮች ውስጥ አንዷ ሶስት ብለን እንጠራታለን

እንቁላል ሲባል እንግዲህ ለምግብነት የሚውል ነው። እንቁላል እንግዲህ በቅቅል ቢበላ ተቀቅለን ድጠን እንበለዋለን እንዲሁም ደግሞ በፍርፍር መልኩ አፈርፍረን በዳቦ አምበለዋለን። ፍርፍሩም በዳቦ ለቁርስ ቢሆን ለመቅሰስ ቢሆን ለምሳ ቢሆን በጣም ደስ የሚል የምግብ አይነት ነውና። እንቁላል ሲባል ለምግብነት የምናውለው ነው

ቃለመጠይቅ የሚባለው እንግዲህ ቃለመጠይቅ ሲባል በጽሁፍ ሳይሆን እንደው በቃልና በቃል ብቻ ጥያቄዎችን የምንጠያየቅበት ማለት ነው። ቃለመጠየቅ ሲባል። ለምሳሌ አሁን ፈተና ላይም ተወዳድረን ቃለ መጠይቅ አለ እንባላለን። ለቃለመጠየቅ የምንቀርብ ሰዎች እና ቃለመጠየቅ ሲባል እንግዲህ በቃ ጥያቄን የምንጠያየቅበት ማለት ነው

አክስት ሲባል እንግዲህ አክስት ማለት የእናቴ እህት የእናቴ እህት አክስቴ ናት። እንደውም ደግሞ የእህቴ ልጅ የእህቴ ልጅ ወይንም የወንድሜ ልጅ አክስት ነው የሚባለው። እና አክስት ሲባል እንግዲህ የወንድም ልጅ። ወይንም ደግሞ የእህት ልጅ እና ደግሞ የእናቴ እህት አክስት ተብሎ ይጠራል ማለት ነው

ዛሬ የሚለውን እንግዲህ ዛሬ ሲባል ዛሬ በቃ አሁን ዛሬ ያለንበት ማክሰኞ ነው ቀኑ እለቱ ማክሰኞ ነው። ዛሬ ማለት ነው። ዛሬ ሲባል እንግዲህ የዛሬ ውሏችን የዛሬ አሁን ያለንበት የዛሬ ወሯችን ዛሬ ብለን እንጠራዋለን። እና ዛሬ ሲባል ዛሬ እና ዛሬ ልክ ያለንበት የምናደርገው እንደማለት ነው

ደቂቃ ሲባል እንግዲህ ደቂቃ አንድ ደቂቃ ሁለት ደቂቃ ሶስት ደቂቃ ሚባላል ይባላል እንግዲህ እና ሰከንዶች ቆጥረው ቆጥረው ቆጥረው ሲያበቁ። እስከ ሃምሳ ዘጠኝ ሲደርሱ አንድ ደቂቃ ይላሉ እስከ ሃምሳ ዘጠኝ ሲደርሱ አንድ ደቂቃ ይላሉ እና ደቂቃ ሲባል እንግዲህ ሰከንዶች እየቆጠሩ ወደ ደቂቃ ደቂቃዎች ደግሞ ሲቆጥሩ። ወደ ሰዓት ይለወጣል ማለት ነው። እና ደቂቃ ሚለውን በዚህ መልኩ ገልጸዋል

ብስክሌት ማለት እንግዲህ ብስክሌት ህፃናቶችህ ህፃናቶች ለመዝናኛነት አለች ለራሳቸውን የቻይ ትንንሽ ብስክሌት ትልልቅ ሰዎችም የሚጠቀሟት እንደ ልብ ከቤታቸው ስራ ቦታ ከስራ ቦታም ተለያዩ ቦታ ለመድረሻ ከቤትም ተለያየ ቦታ በእግር ላለመሄድ ሊጠቀሙባት የሚችሉት ናት ብስክሌት ማለት